እሺ አመሰግናለሁ እንግዲህ ከሁሉም በፊት ሰላመ እግዚአብሔር ይቀድማልና ለሁላችሁም ቢሆን። ሰላም እንዴት አደራችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ በማለት የከበረና ጥልቅ የሆነ ሰላምታ ድምፄን። እያሰማሁ ከዚያ በኋላ የተጠየቁትን ቃለመጠይቅ በድምጽ አስነብብና ወይም በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ምት ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠየቁ? ትልቅ ይላል እንግዲህ ትልቅ ስንል ምን ማለታችን ነው? የትልቅን ትርጉምነት ከአብራረሁ በኋላ ደግሞ ምናልባትም እንግዲህ ትልቅ የሚለውን የተለያዩ ምሳሌዎችን እንግዲህ እየሰጠሁኝ በእነዚያ ምሳሌዎች ላይ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ትርጓሜው እንሂድ እንግዲህ ትልቅ ስንል ምን ማለት ነው? ምናልባት የአንድን ነገር መጠኑን ማለት ነው የአንድ ነገር መጠን ማለት ነው። ስለዚህ የአንድ ነገር መጠን ስንል አንድም በርዝመት ሊሆን ይችላል ሁለቱም ደግሞ በስፋት ሊሆን ይችላል ወይም ደግሞ ሌላኛውም ደግሞ እንዲህ በከፍታ ሊሆን ይችላል ማለት ነው። ስለዚህ ከከፍታ አንፃር ከርዝመት አንፃር ወይም ደግሞ ከስፋት አንፃር ምንድነው ትልቅ ልንል እንችላለን የሆነን ነገር ማለት ነው? ስለዚህ አሁን ለምሳሌ የቤቱ ግድግዳ በጣም ትልቅ ነው ብዬ ብል የቤቱ ግድግዳ እርዝመቱ ትልቅ ነው እያሁ ነው ማለት ነው። ኦ ቤቱ ሰፊ ነው ካልሁ ደግሞ ለምሳሌ እንትን የቤቱ ትልቅ ነው ስል ግድግዳው ከፍ ብሎ መሰራቱን ነው። ወይም ደግሞ ለምሳሌ ኪሌ ማንጃሮ ተራራ እንደው ከሌሎቹ ተራራዎች እጅግ በጣም በተለየ ሁኔታ ትልቅ ነው። ብዬ ብል እንግዲህ ሌሎቹ እሱን የኪሊ ማንጃሮ የሚባለውን ተራራ በከፍታ የሚወዳደረው ሌላ ተራራ የለም እያልኩ ነው ማለት ነው። ወይም ደግሞ ኪሊ ማንጃሮ ተራራ እጅግ በጣም ሲበዛ በከፍታው ከሌሎቹ ይለያል ከፍ ያለ ነው። በጣም ትልቅ ከፍታ አለው እያልኩ ነው ማለት ነው። ወይም ደግሞ ለምሳሌ ትልቅ ነው ስንል አሁን ቤቱ ትልቅ ነው ስል ሰፊ ነው ሳሎኑ የተለያዩ የቤቱ ክፍሎቹ እጅግ በጣም ሰፊ ናቸው እያልን ነው ማለት ነው። ስለዚህ ትልቅ የሚለውን እንዲሁ ዝም ብለን ስናየው የነገሮቹን መጠን ወይም ደግሞ ስፋት ወይም ደግሞ ክብደታቸውን ማለት ነው ትልቅ መሆናቸውን ነው የሚገልጽ ማለት ነው። አሁንም ለሌላ ምሳሌ ብገልጽ በዚሁ ላይ ማለት ነው። በአዲስ አበባ እና በደብረ ማርቆስ ከተማ በደብረ ማርቆስ ከተማ እና በአዲስ አበባ ከተማ መካከል ያለው እርዝመት በጣም ትልቅ ነው ብዬ ብል አሁን እርዝመቱ በጣም ረጅም መሆኑን ነው የሚገልጽ ማለት ነው። ስለዚህ ትልቅ ስንል ብዙ ጊዜ እንግዲህ አንድም ከርዝመት አንፃር ሊሆን ይችላል ሁለቱም ከ ስፋት አንፃር ሊሆን ይችላል ሌላ ጊዜ ደግሞ ከፍታ አንፃርም ሊሆን ይችላል ማለት ነው። ትልቅ የሚለውን ቃል ስንናገር ማለት ነው። እና በሌላ አውድ ደግሞ ለምሳሌ እንግዲህ ትልቅ በዚህ ልክ ተረዳነው በሌላ መልኩ ደግሞ እንግዲህ ትልቅ ስንል የእድሜ ቅደም ተከተልን ያመለክታል የእድሜ የቅድም ተከተልን ያ ማለት ምን ማለት ነው? ለምሳሌ እንግዲህ አበበና አየለ አለሚቱ የሚባሉን ሶስት ልጆች። ሁለት ሁሉም ከአንድ አባት ከአንድ እናት የተወለዱ ቢሆኑና እነዚህ ሶስት ሶስቱም ልጆች ደግሞ ማለት ነው አበበ አለሙና ከበደ አበበ አለሙና ከበደ የሚባሉ ልጆች ከአንድ ቤተሰብ ቢወለዱ እነዚህ ቤተሰቦች ማለት እነዚህ ልጆች ሶስቱም አንድ ጊዜ አይወለዱም እንግዲህ አንደኛው ከተወለደ በኋላ ቀጥሎ ደግሞ ሌላኛው ወለዳል ከዚያ ደግሞ ቀጥሎ ሌላኛው ሌላኛው ወይም ሌላኛዋ ልጅ ትወለዳለች ማለት ነው እንግዲህ ምናልባትም በአመት አንድ ሊሆን ይችላል በሁለት አመት አንድ ሊሆን ይችላል። ወይም ደግሞ ከሶስት አመት በኋላ ሊሆን ይችላል ብቻ እንግዲህ እንደ አስፈላጊነቱ በሆነ የጊዜ እርዝማኔ ልዩነት ነው እንግዲህ የሚወለዱ እነዚህ ልጆች ማለት ነው። ስለዚህ ምንድነው በመጀመሪያ የተወለደው ልጅ ማለት ነው? በመጀመሪያ የተወለደው ልጅ ከሌሎቹ ሁለቱ እህቶቹ ወይም ወንድሞቹ ወይም እህትና ወንድሞቹ በእድሜው ትልቅ ነው ማለት ነው። ስለዚህ አበበ እኮ የሁሉ የአበበ እኮ የቤተሰቦች አበበ እኮ ትልቅ የቤቱ ትልቅ ልጅ ነው ብዬ ብል የአበበ እኮ የቤቱ ትልቁ ልጅ ነው ብዬ ብል ምንድነው ማለት ነው? አበበ አሁን መጀመሪያ የተወለደ መሆኑን ነው የሚገልጸን ማለት ነው። እና በእድሜው እንግዲህ በእድሜው ትልቅ መሆኑን ረጅም መሆኑን እድሜው ረጅም መሆኑን ይገልጽልናል ማለት ነው። ወይም ደግሞ በሌላ አገላለጽም እንግዲህ መጀመሪያ እሱ በኋላ ነው ሌላ እህቶቹና ወንድሞቹ የተወለዱ እያልኩ ነው ማለት ነው። ስለዚህ ትልቅ ነው ስል እድሜው ረጅም መሆኑን የተወለደበት ጊዜ ርዝማኔው ረጅም መሆኑን ነው የሚገልጽልኝ ማለት ነው። ስለዚህ ትልቅ የሚለው አንድም በእድሜ ሁለቱም ደግሞ በአካል ትልቅ መሆኑንም እንደዚሁ እገልጻለሁ ማለት ነው። ለምሳሌ አሁን አበበ እኮ ከቤተሰቦቹ በእድሜ ትልቁ ልጅ ነው። ብዬ ብል በእድሜ መጀመሪያ መወለዱን ነው አበበ እኮ በቁመት

እሺ አመሰግናለሁ እንግዲህ እንደተለመደው ሁሌም ቢሆን ማለት ነው ከምንም በፊት እግዚአብሔር ያው ለሁላችንም ለእያንዳንዳችንም ያስፈልጋልና ሰላም እንዴት አደራችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ። ከዛ በኋላ ጥያቄውን በድምጽ አሰምቼ አነብና ለጥያቄው የመልስ ትንታኔ የምትሰጥ ይሆናል ማለት ነው። አሁን ወደ ቃለ ማብራሪያው ወይም ወደ ቃለ መጠይቆት ያለው ማለት ነው። ቃለ መጠየቁ ምን ይላል ባቡር ይላል? እንግዲህ ባቡር ማለት ምን ማለት ነው? ባቡርስ ለምን አገልግሎት ይውላል? የሚሉትንና ሌሎቹንም እንግዲህ በዚች በአምስት ደቂቃ ውስጥ ሌሎቹንም ሀሳቦች እያነሳሁኝ። ማብራሪያ ወይም ትንታኔ የምትሰጥ ይሆናል ማለት ነው አሁን ወደ ማብራሪያው እንሄዳለን። ስለዚህ ባቡር ስንል ምን ማለት ነው? እንግዲህ በተለይ የተለየ ብረት እንግዲህ ተናጥፎለት ማለት ነው። መሬት ላይ በዚያ በብረት አዲስ ላይ የሚሽከረከር ወይም የሚጓዝ የትራንስፖርት አይነት ነው ማለት ነው። ስለዚህ እንግዲህ ለምሳሌ መኪና ወይም ደግሞ ተሽከርካሪ መኪናዎች የራሳቸው የሆነ የሚሽከረከሩበት አስፓልት ወይም ደግሞ ጠጠር መንገድ ያስፈልጋቸዋል። ለዚህም ደግሞ ለባቡር ለምንለው ተሽከርካሪ ማሽን ደግሞ ምንድነው? ራሱን የቻለ የብረት ሀዲድ ያስፈልገዋል ማለት ነው። እንግዲህ ይሄ ሁለቱ ምንድን ናቸው? ዋናው አላማቸው እቃንና የሰው ልጅ ሊሆን ይችላል ወይም እቃ ሀብት ንብረት ሊሆን ይችላል ምንድነው ከቦታ ቦታ ማጓጓዝ ወይም ደግሞ የትራንስፖርት አገልግሎት መስጠት ነው። ነገር ግን የባቡርና የባቡርና እና የመኪና ልዩነቱ ምንድነው? መኪና ሙሉ በአስፋልት መንገድ ወይም ደግሞ ዝም ብሎ በጠጠራማ መንገድ ላይ በኮንክሪት ማነው በጠጠራማ ወይም በአስፓልት መንገድ የሚሽከረከር ሲሆን በአቦር የምንለው ግን እንደዚሁ እንደ መኪና በየብስ ላይ የሚሽከረከር ቢሆንም እንኳን ነገር ግን የራሱ የሆነ የመሽከርከሪያ የብረት ሀዲድ ያስፈልገዋል ማለት ነው። ስለዚህ ይህንን የብረት የብረት ሀዲድ ተጠቅሞ ነው የሚሽከረከረው እና ያ ለማቋረጥ ማለት ይቻላል። እንግዲህ የተለያዩ ፍርጎዎች አሉ እነዚህ ፍርጎቹ እየተቀጣጠሉለት ማለት ነው። በቃ እጅግ በጣም ፈጣን የሆነ የትራንስፖርት አይነት እና እንደዚሁም ደግሞ በቃ በጣም ምቾት ያለው ትራንስፖርት አይነት ነው። እና ይሄ ምንድነው ማለት ነው? በብረቱ ሀዲድ ላይ እየተሽከረከረ ወደፊት የሚቆያዝ የትራንስፖርት አገልግሎት የሚሰጥ የትራንስፖርት አገልግሎቱም ምናልባትም የሰው ልጅን እንደዚሁ እምቃ ሀብት ንብረትን የተለያዩ እቃዎችን ሊሆን ይችላል ከቦታ ወደ ቦታ የሚያጓጉዝ አንዱ የትራንስፖርት አይነት ነው ማለት ነው። ለምሳሌ አውሮፕላን ስንል አውሮፕላን እንግዲህ በአየር ላይ በመሬት ሳይሆን በአየር ላይ የሚበርነው። መኪናና ይሄ ባቡር ደግሞ በመሬት ላይ ሆኖ ነገር ግን ልዩነታቸው ባቡር በብረት ሐዲድ ላይ የሚሽከረከር ሲሆን መኪና ደግሞ እንግዲህ እንደ አስፈላጊነቱ የአስፓልት መንገድ ሊሆን ይችላል ወይም ጠጠራማ መንገድ ሊሆን ይችላል ዞሮ ላይ በጠጠራማ ወይም በአስፓልት መንገድ ላይ የሚሽከረከር እና ለትራንስፖርት አገልግሎት የሚሰጥ ተሽከርካሪ ማሽን ይሆናል ማለት ነው። ስለዚህ ልዩነታቸውም ተመሳሳይነታቸውም በዚህ ልክ እንግዲህ ማብራሪያ ከሰጠሁኝ በዚህ ጉዳይ ላይ ያለኝ ሀሳብ በቂ ይመስለኛል። ከዚያ በኋላ ምንድነው እንግዲህ? ዋና ተግባሩ ማለት ነው የባቡር ዋና ተግባሩ ምንድነው? ሰዎችንና እቃዎችን በብረት ሐዲድ ላይ ማጓጓዝ በቃ በዚህ የብረት ሐዲዱ ን ተጠቅሞ በዚህ እየተሽከረከረ ማለት ነው። ሰዎችንም እቃዎችንም ንብረቶች የትኛውንም አይነት ነገር እንግዲህ የተጫነውን ነገር ይዞ መሽከርከር ነው ማለት ነው። ስለዚህ እንትኑ ደግሞ ምንድነው በተለይ ይሄ ምንጩ ማለትም ይሄ ባቡር አመሰራርቱ ወይም ደግሞ የተፈጠረ ተብሎ እንግዲህ የሚሰጠው ትንታኔ በተለይ ከፈረንሳይኛ ሀገሮች ይመስለኛል። እንደዚህ አይነት ሀሳብ ነው ብዙ ጊዜ እንደዚሁ መደበኛ ባልሆነ መልኩ ምናልባት ተጨባጭ በሆነ መልኩ እንኳን የማውቀው ነገር የለም። ዙሮ ግን ምንድነው ባቡር አመሰራረቱ። ወይም አመጣጡ በ ከፈረንሳይ ሀገር ይመስለኛል እና ስለዚህ ባቡር በዚህ ልክ ለትራንስፖርት አገልግሎት የሚውል ተሽከርካሪ ማሽን ነው የሚሽከረከርበት ግን ዋናው ልዩነቱ ምንድነው? ከመኪናና ተባቡር በባቡር በብረት ሀዲድ ላይ ነው የሚሽከረከር የሚለውን ዋና ነጥብ እዚህ ላይ እንግዲህ እንድትይዙልኝ በዚህ አጋጣሚ እንግዲህ ጠንክር ያለ ሀሳቤን አንፀባርቃለሁ ማለት ነው። እና ሁላችንም ብንሆን እንግዲህ ከ እንደው ምናልባት አይተነው ተጠቅመነው ሊሆን ይችላል። እኔ እንግዲህ አዲስ አበባ በባለፈው አመት በሄድኩት ጊዜ ብዙ ጊዜ እንግዲህ ከቦታ ቦታ ለመንቀሳቀስ አንድም በዋጋው ደረጃ አነስተኛ ክፍያ ነው የሚፈጸምበት ሁለቱም ደግሞ እጅግ በጣም ፈጣን ነው። በዚህ ምክንያቶች ማለት ነው። በአሁኑ ብዙ ጊዜ እጠቀሙ ነበረ። ማለት ከቦታ ቦታ ለመንቀሳቀስ ባቡር ሲመጣልኝ ጠብቄ ባቡረ ፌርማ ተውሌ ይጠብቅና ትኬት ቆርጬ ጠብቄ ሲመጣልኝ

እሺ እንደተለመደው እንግዲህ በመጀመሪያ ደረጃ ከሁሉም በፊት ሰላመ እግዚአብሔር ይቀድማልና ሰላመ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን በድምጽ አሰምቼ አነብና። ለቃለ መጠየቁ የመልስ ትንታኔ ወይም አብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ? ጠረጴዛ ይላል ኦ ደስ የሚል ቃል ነው። ጠረጴዛ ስንል እንግዲህ ጠረጴዛ አንዱ ከቤት እቃዎች አንዱ ነው እንደዚሁም ደግሞ ጠረጴዛ ደግሞ እንደ አጋጣሚ ሆኖ። የትኛውም ቢሮ ላይ ይኖራል ብዬ እንግዲህ እኔ በራሴ እገምታለሁኝ። ያለምንም ጥርጣሬ እንደው ቢሮ ሲባል እንግዲህ ያለ ጠረጴዛ መቼም ምክንያቱም ጠረጴዛ ሁሉን ነገር። ስንሰራ በጣም ምቾት የሚሰጠን እና ስራዎችን በቀላሉ ጠረጴዛ ላይ የምንሰራቸውን ስራዎች ጠረጴዛ ላይ እያስቀመጥን በቅደም ተከተል መሰረት ማለት ነው። ስራዎችን ለመስራት ምቹ ሁኔታ ስለሚፈጥርልን ጠረጴዛ የሌለው ቢሮ አይኖርም። ብዬ እኔ በራሴ አገምታለሁኝ ስለዚህ። እንግዲህ የቢሮ እቃም ነው የቤት እቃም ነው። ምናልባትም ጠረጴዛ እንግዲህ ምናልባት ከተለያዩ አይነት ማቴሪያል ማቴሪያል ቁሳቁሶች ሊሰራ ይችላል ማለት ነው። እንግዲህ እነዚህ ቁሳቁሶች ምንድነው? ሊሆኑ ይችላሉ አንድም ከጣውላ ሊሰራ ይችላል ሁለቱም ደግሞ ከብረታ ብረት ነገር እንዲሰራ ይችላል። እንደዚሁም በሶስተኛ ደረጃ ምናልባትም ከፕላስቲክ ነገሮችም ሊሰራ ይችላል። እና እንግዲህ ጠረጴዛ ስሪቱ ምንድነው? ብለን ብንጠይቅ ያው እንደ ሁኔታው ከሶስት አይነት ነገሮች ከሶስቱ አንዱ በአንዱ ሊሰራ ይችላል ማለት ነው። ወይም ምናልባትም እንግዲህ ጥንካሬ እንዲኖረው አሁን ለምሳሌ ብረትንና ጣውላን ተጠቅሞ ሁለቱንም የያዘ ጠረጴዛም ሊኖር ይችላል። እንግዲህ ማለትም ምንድነው? እንግዲህ ጠረጴዛ ሲባል ሁለት እና ከዚያ በላይ እግሮች ይኖሩታል ምንም ጥያቄ የሌለው። ሁለት ወይም አራት እግሮች ማለትም እንደው በዋናነት አራት እግር ነው የሚኖረው። ከዚያ በላይም ሊኖረው ይችላል። ሁለት እግር ስንል ግን ሙሉ ሙሉ ወጥ የሆነ እግር ከሆነ ሁለት እግር ሊሆን ይችላል። ነገር ግን ቋሚ እግር እግር ብቻ ከሆነ ግን ምንድነው? አራት እግር። ቢያንስ አራት እግር ያስፈልገዋል። ከዚያ ግን አራት ወይም ደግሞ ስድስት እግር ሊኖረው ይችላል ማለት ነው። ያ ማለት እንደ ጠረጴዛው ርዝመት ወይም ደግሞ ስፋት የእግሮቹ ቁጥርም በዚያው ልክ ስለሚመጠን ማለት ነው። እና ብዙ ጊዜ እንግዲህ ብዙ ጊዜ ማለት ነው እግሮቻቸው ከብረት ሊሰሩ ይችላሉ። ላይ ፍላቱ ወይም ደግሞ ማለት ለስላሳው ከላይ ያለው የጠረጴዛው ክፍል ደግሞ እሱ ብዙ ጊዜ ከፕላስቲክ ማቴሪያል ሊሰራ ይችላል። ነገር ግን በዋናነት ግን ከምንድነው የሚሰራው ከጣውላ ነው። ከጣውላ ይሄ ጣውላ ምናልባትም ትክክለኛ ጣውላ ሊሆን ይችላል። ወይም ደግሞ በፋፍሪካ ውስጥ የሆነ ፕሮሰስድ ሆኖ ፋፍሪኬትድ ሆኖ የወጣ ሊሆን ይችላል ይሄ ችፑድ እንደምንለው አይነት ነገር ማለት ነው። ልዩ ልዩ የማጠናከሪያ ያንን ችፑዱን የማጠናከሪያ ስራ ሊሰራለት ይችላል ግን ምንድነው? ስሪቱ የእንጨት የጣውላ ሊሆን ይችላል ማለት ነው። ስለዚህ ጠረጴዛ ስንል ሁሌም ቢሆን ወደ አእምሮአችን መምጣት ያለበት ምንድነው? እንግዲህ በጣም ለስላሳ የሆነና ከላይ ሰፋ ያለ ክፍል ያለው እንደዚሁም ደግሞ ቀጥ ብሎ ይሄ ጠፍጣፋው ጣውላው ቀጥሎ እንዲቆምልን ደግሞ አራት እና ከዚያ በላይ እግሮቼን የሚያስፈልጉት መሆኑን። እንደዚሁም ደግሞ ይሄ ጠረጴዛ የቤትም እንደዚሁም ደግሞ የቢሮ እቃ መሆኑን ማወቅ ይሄው በዚህ ልክ ተገቢ ነው ብዬ አምናለሁኝ። በስሪቱ ደረጃ ስናይ ያው ቅድም እንደገለጽኩትኝ ምናልባትም ከብረት ሊሰራ ይችላል። ከብረትና ከጣውላ አንድ ላይ በማቀናጀት ብረቱንና ጣውላውን ብዙ ጊዜ የማነው የጠረጴዛውን እግር ከብረት በማድረግ ከላይ ያለውን ሰፊውን ክፍል ደግሞ ከጣውላ በማድረግ በዚህ መልኩ ብረትንና ጣውላን በማቀናጀት ጠረጴዛ ሊሰራ ይችላል። ወይም ደግሞ እንግዲህ ከፕላስቲክ ማቴሪያሎችም እንግዲህ ጠረጴዛ ሊሰራ ይችላል ማለት ነው። እና ዋናው አገልግሎቱ ምንድነው? ስራችንን ስንሰራ ምቾት እንዲሰማን በቃ የሰራናቸውን ስራም እዚሁ እዚህ ጠረጴዛው ላይ ቁጭ ለማድረግ እጅግ በጣም ምቾት ስለሚሰጥ በዚያ ልክ ነው። እንደዚሁም ደግሞ ቤት ውስጥ ደግሞ እንግዲህ ጠረጴዛ ደግሞ ለምን ያገለግላል? የምግብ ጠረጴዛ ሆኖም ያገለግላል ማለት ምሳ ምግብ ስንበላ እንግዲህ ይህ ምግብ የያዘውን እቃ በእጃችን ከሚያዝ ይልቅ ጠረጴዛው ላይ ቁጭ አድርገን መግባችንን ስንመገብ እጅግ በጣም የተለየ ምቾት ስለሚሰጠን ማለት ነው። ሌላም ደግሞ እንግዲህ አንዳንድ ስራዎችን ለመስራት ማለት የጽሁፍ ስራዎችን ስንሰራ ወይም ስናነብ ሊሆን ይችላል። እንግዲህ የምናነበውን ነገር በእጃችን ይዘን ከምናነብ ይልቅ ከጠረጴዛው ላይ ቁጭ አድርገን ስናነበው እጅግ በጣም የተለየ ምቾትና ነጻነት ይሰማናልና። ጠረጴዛ እቤት ውስጥም ይሁን እቢሮ ላይ እንግዲህ ለልዩ ልዩ አገልግሎቶች የሚውል ልዩ የሆነ እቃ ነው ማለት ነው። ምናልባትም ኪስም አለው ጠረጴዛ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ከምንም በፊት ሰላመ እግዚአብሔር ይቀድማል እና ሰላም እንዴት አደራችሁ ይሄ ድምጽ የሚሰማቹ የሰው ልጆች በሙሉ። እንዴት ናችሁ ሰላም ናቹ ወይ? በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ከዚህ የተከበረ የሰላምታ ድምጽ በኋላ ቃለመጠይቁን በድምጽ አሰምቼ አነብና ለቃ ለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ትንታኔው ወደ ቃለ መጠይቁ ግራ ይላል። ኦይ ያ አስቸጋሪ ቃል ነው ግራ ሲል ምንድነው? በጣም የማይወደድ የማይፈለግ እንደዚሁም ደግሞ በቃ የሆነ ብቻ ሰዎቹ ግራ የሚለውን ነገር በጣም በ በኔጌቲቭ ወይም ደግሞ ባሉታዊ ሀሳብ ነው የሚረዱት ዝሮ ዝሮ ግራ ማለት ምን ማለት ነው። ግራስ። ግራ ሲባል ማህበረሰቡ ራሱ ለምን በተለየ መልኩ ይረዱታል። የሚሉትን እንግዲህ አንኳር አንኳር ነጥቦችን ማለት ነው በዚህ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ትንታኔው እንሄዳለን። እንግዲህ ግራ ስንል የቀ ቀኝ የሚለው ተቃራኒ ይሆናል ማለት ነው። ማለት ግራ እጅ ስንል ቀኝ እጅ የሚል ተቃራኒ ቃል እናገኛለን ማለት ነው። ስለዚህ ግራ ማለት ስራዎችን ለመስራት ወይም ደግሞ እያነት የሆነ ክንጉኖችን ለመከወን ምንድነው የሆነ ምቾት የሌለው ማለት ነው። እንግዲህ አሁን ለምሳሌ አንድን ስራ ስንሰራ በቀኛችን ከምንሰራው እና በግራችን ከምንሰራው በጣም ምቾት የሚሰጠን የትኛው ነው? በቀኛችን ስንሰራው ነው በግራችን ተሰራነው ነገሩ ይበላሻል። አናውቅበትም አንችልበትም እና ግራ ሁልጊዜ ግራ ይባላል። እንደው እሱ እሱ አሁን ለምሳሌ አንዳንድ ሰዎች በሀሳባቸው ጠማማ የሆኑ ሰዎች አሉ። ማለት ቅን የሆነውን ነገር ትተው ጠማማ የሆነውን ነገር የሚፈልጉ ወይም ደግሞ መልካም የሆነውን ነገር ይተውና መጥፎ የሆነውን ነገር የሚፈልጉ አይነት ሰዎች አሉ። እና እነዚህ ሰዎች ምን ይባላሉ? መሰላችሁ በዚህ አጋጣሚ እሱ እኮ ግራ ነው ይባላል። ማለት አስተሳሰቡ ነገሮችን የሚም የሚያይበት እይታ በቃ ከተጠበቀ ማለት የማይጠበቅ በቃ የሆነ አሉታዊ ነገር ነው ማለት ነው። ያ ማለት ምንድነው? እንግዲህ ለምሳሌ ይሄ ሰው ማለት ነው። ግራ ነው ማለት እኮ የሚጠቅመውን ትቶ የማይጠቅመውን የሚፈልግ ቀላሉን ትቶ ከባዱን የሚፈልግ እንደዚሁም ደግሞ ተእሱን ተጠቃሚ የሚያደርገውን ነገር ይተውና እሱ የሚጎዳበትን ነገር የሚያደርግ ሰው ማለት ነው። ወይም ደግሞ እንደዚህ አይነት ሰዎች ባይ ዘ ዌይ እንግዲህ ተፈጥሮአዊም ሊሆን ይችላል። ወይም ደግሞ እንደ አይነት ሰዎች ምንድነው ችግራቸው? ሰው የሚነግራቸውን ነገር ባለመስማት የራሳቸው ሀሳብ ብቻ ሁል ጊዜ ትክክል ነው ብለው የሚያምኑ እንደዚህ ይሄ ሪጂድ አይነት ሰዎች ናቸው። እና ሁልጊዜ በስራቸው ደግሞ ውጤታማ አይሆኑም በፍጹም አይሆኑም። ምክንያቱም አንድ ሰው ውጤታማ የሚሆን አንድም የሌሎችን ሀሳብ ሰምቶ አዳምጦ ከዚያ በኋላ ለምን እንዴት መቼ ምናምን የሚሉ ቃለመጠይቆቹን ለአእምሮ እየሰጠ ከዚያ በኋላ የራሱን አእምሮ ተጠቅሞ ነገሮችን አናላይዝ በማድረግ የትኛው ለኔ በየትኛው መንገድ ብሄድ ያዋጣኛል ወይም ደግሞ ያተርፈኛል ወይም ይጠቅመኛል የሚለውን አናላይሲስ መስራት የማይችል ሰው ማለት ግራ ማለት ግራ ሰው ማለት ግራኝ እና ግራኝ ሲባል አሁን እንግዲህ ቀኝ ከቀኝ እጁ ይልቅ ግራጁን የሚመርጥ ሰው ማለት ነው እና ግራ ሁል ጊዜ ስራዎቹ ሁሉ ግራ ናቸው በቃ ምቾት የላቸውም ቅንነት የለውም ግራ ማለት ቅንነት የጎደለው ምቾት የሌለው ወይም ደግሞ በሀሀሳበ ጠማማ ማለት ነው ሀሳበ ጠማማ ቅን የሆነውን ነገር ትቶ ጠማማ የሆነውን ነገር የሚፈልግ ማለት ነው። በሌላ መልኩም እንግዲህ ግራ ስንል ምንድነው? አቅጣጫን ለመጠቆምም ሊሆን ይችላል ለምሳሌ ወደ ግራ ታጠፍ ወደ ቀኝ ታጠፍ ይባላል። አቅጣጫን ለመጠቆም ግራ እንግዲህ ብዙ ጊዜ እንጠቀመዋለን ማለት ነው። በሌላ መልኩም እንዲ እንዲሁ ግራ ስንል ምን ማለት ነው? አንዳንድ ሰዎችን ቅድም እንደገለጽኩኝ በሀሳባቸው ወይም ደግሞ በአመለካከታቸው ወይም ደግሞ በስራ አፈጻጸማቸው በቃ ዝም ብሎ ሁል ጊዜ ስህተት የሚሰሩ ሁል ጊዜ ቅን የሆነውን ነገር ትተው ወደ መጥፎ ነገር የሚሄዱ ሁልጊዜ። በቀላል መንገድ የሚያልቀውን ነገር ውስብስብ ነገር በቃ የሆነ ውስብስብ ውስጥ እየገቡ ውስብስብ ባለ ነገር ውስጥ ገብተው እነሱም ተቸግረው ሰውንም አስቸግረው የሚ የሚውሉ አይነት ሰዎች ምን ይባላሉ ግራ እኮ ነው እሱ እኮ ግራ ነው ይባላል ማለት ነው። እና እንደነዚህ አይነት ሰዎች ደግሞ ምንድን ናቸው? ብዙ ጊዜ ከማህበረሰቡ ጋራ ይኸው ተስማምተው በፍቅር መኖር አይችሉም። ለምን በአስተሳሰብ ደረጃ ራሱ ኋላ ቀር ስለሆኑ እነሱ እስኪበስሉ እነዚያ ማረር ስለሌለባቸው ማለት ነው። እና ምንድነው? እነሱን የሚከተል ወይም ደግሞ ከእነሱ ጋር አብሮ በሰላም ውሉ የሚገባ ሰው የለም። ይጣላሉ በሀሳብ ስለማይመቻቹ በሀሳብ አንድ ስለማይሆኑ በሀሳብም መግባባት ስለማይችሉ ምንድነው? መጨረሻው ከግራ ሰው ጋር የሚውል ሰው ጠተጣልቶ ነው የሚለያይ ወይም ደግሞ ሳይግባባ ነው የሚውል ማለት ነው

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው ከምንም በፊት ማለት ነው ሰላም እግዚአብሔርን ለሁላችን እየተመኘሁኝ። ከዚያ ቃለመጠይቁን በድምጽ አሰምቻ ነብና ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃል መጠይቁ። ቤት ይላል። ደስ የሚል ቃል ነው ቤት እንግዲህ ምናልባትም ቤት ሲባል የአንድ ነገር መኗሪያ። መኗሪያ ቤቱ ወይም ደግሞ የሚኖርበት መጠለያ እያልኩኝ ነው ማለት ነው። የሚኖርበት መኗሪያ ቦታው ወይም መጠለያው ወይም ደግሞ እንግዲህ ምኑ ልበለው ሁሌም ቢሆን እረፍት የሚወስድበት ልዩ ቦታው የራሱ የግሉ የሆነ ልዩ ቦታ ማለት ነው። ለምሳሌ የወፍ ቤት ልንል እንችላለን የሰው ቤት። የወፍ ቤት ስንል አሁን ይቺ ወፍ ማለት ነው በራሷ አእምሮና በራሷ ጉልበት በራሷ ስልጣኔ ወይም ደግሞ በራሷ የመረዳት አቅም የራሷን በሚመጥን መልኩ ማለት ነው። ቆንጆ አድርጋ እንግዲህ ከሳር ከተለያዩ እሳርና ይሄ ለስላሳ ከሆኑ ነገሮች የራሱአን ቤት ማለት ነው። ላይ ከፍ ብላ ትላልቅ ዛፍ ላይ ታደርግና ከዛፎ ጋራ በማስተሳሰር ልዩ የሆነች የሳር ቤት ትሰራለች። ጊዜ ብዙ ጊዜ እንግዲህ እነዚህ አዋፋት ማለት ነው እና እንግዲህ ምንድነው እሷም እንግዲህ የራሷን አእምሮ ተጠቅማ ምን አይነት ቤት ነው የምትሰራው? በሩ መግቢያውን ማለት ነው ጢንፍ ዝናብ እንዳይመታ እንዳይመታት ጢንፍ እንዳይገባት ክሮአን ራሱ እንደ ኩፍያ የሆነ ክፈፍ ነገር ታደርግላታለች። እና ይሄ እንደው በጣም እኔ ብዙ ጊዜ ሳየው በጣም ይገርመኛል ማለት። የሰው ልጅም ምናልባትም እንስሳትን አይቶ ይሆን እንደው ይሄ ቴክኖሎጂው የሚባል እንደዚህ ከጊዜ ወደ ጊዜ እየሰለጠነ የመጣው እላለሁ ያማለት ምንድነው? ወፉ እንኳን በራሱአ አቅም ዝናብ እንዳይገባት በራፉን የሆነ ክፈፍ ነገር አድርጋ ትሰራለታለች ያንን ታሳቢው ዝናብ እንደሚደበድባት ወይም ደግሞ ዝናብ እንዳያፈስባት እንደሚያፈስባት አውቃ ተረርታ በዚያ በቀዳዳው ዝናብ እንዳይገባባት ክፈፍ ትሰራለታለች ማለት ነው። እና ስለዚህ የወፍ ቤት ስንል በዚህ ልክ እንረዳለን። የሰው ቤት ስንል ደግሞ ህንፃ ቤቱ ማለት ነው የመጠለያችን ማለት ነው። ማለትም ቀን እንግዲህ የትኛውንም አይነት ስራ ስንሰራ እንውልና እንግዲህ ማታ ደግሞ ህደነ እረፍት የምናደርግበት ቦታ ወይም መጠለያችን ምን ይባላል ቤት ይባላል። ስለዚህ ቤት እንግዲህ በውስጡ እጅግ በጣም የተለያዩ ሀብት ንብረቶቻችንን ይዞ ወይም ደግሞ የምናስቀምጥበት እንደዚሁም ደግሞ እኛ ደግሞ ስንደክም እረፍት የምንወስድበት ልዩ የሆነ የግል መጣለያችን ወይም ደግሞ መኖሪያ ቤታችን ነው ማለት ነው። እና ቤት ስንል እንግዲህ የሰው ልጅ የተለያዩ መሰረታዊ ፍላጎቶች አሉት ከእነዚህም ውስጥ በዋናነት ምግብ ልብስና መጠለያ ናቸው። ስለዚህ ቤትም ማለት ነው መጠለያ ወይም ቤት ማለት ነው እንግዲህ አንዱ ከመሰረታዊ የሰው ልጅ ፍላጎቶች አንዱና ዋነኛው ነው ማለት ነው። ምክንያቱም የሰው ልጅ እንግዲህ ሲሰራ ውሎ እረፍት የሚያደርግበት ቤት ያስፈልገዋል። ቤት ከሌለው እንግዲህ እሱ ከእንስሳ የሚለይበት ነገር የለም ማለት ነው። ምክንያቱም በህደበት እየዋለ በህደበት እሚያደርግ ከሆነ እንስሳትም ከዚህ የተለየ ሌላ ነገር የላቸውም። እና ሁሉም የሰው ልጅ ማለት ነው ቢቻል ቢቻል የራሱ የሆነ ቤት እንዲኖረው ያንን ማድረግ ባይችል ግን ደግሞ ቢያንስ እንኳን ይኸው ምን ይሆናል ማለት ነው። ተከራይቶ ቤት የራሱ የሆነ ክራይ ተከራይቶ የሚኖርበት ቤት ያስፈልገዋል በቃ በህይወት ለመኖር ማለት ነው። አለዚያ ውጭ እሚያድር ማንም አካል ስለሌለ ምናልባት እንግዲህ በጣም ከአቅም በታች እንግዲህ የኢኮኖሚ ደረጃቸው ካቅም በታች የሆኑ ሰዎች እርግጥ ነው። ምንድነው ያደርጋሉ የሰዎችን ቤት ጥግ ይይዙና ውጭ ላይ የሚተኙ ሰዎች አሉ። እነዚህ ፍጹም አልችል ብለው ድህነታቸው ነው እንደዚህ ያደረጋቸው። ማለትም እንግዲህ በመስመር ዳር ዳር የሚያድሩ አሉ የኔ ቢጤዎች እንግዲህ ከሰው ልጅ ምጽዋት እየለመኑ የሚያድሩት ማለት ነው። እነሱን በእውነቱ እንግዲህ በዚህ አጋጣሚ እንደው እንደዚህ አይነት ሰዎችን እንደው እንደ መንግስትም እንደ ግለሰብም እንደ ማህበረሰብም እንደው እያነሳን ቢያንስ እንኳን ትንንሽ የሆነች ቤት እየሰራንበት በዚያቺ ውስጥ እንደው ቢያንስ የሌሊቱን ቁር የቀኑን ደግሞ ሀሩር እሚቋቋሙበት ትናንሽ የዝምብሎ የሳጠራ ቤት እንኳን እየተሰሩ ቢቀመጡ ጥሩ ነው ብዬ በዚህ አጋጣሚ እኔ ራሴ አምናለሁኝ። ምናልባት ይሄን አውዲዮ ለሚያዳምጥ አካልም እንዲህ አይነት እንግዲህ መጠለያ ወይም ቤት እየሰሩ ለእንደነዚህ አይነት ለተቸገሩ ሰዎች እንደው ብንደርስላቸው ጥሩ ነው የሚል በዚህ አጋጣሚ ጠንከር ያለ መልእክት አለኝ። እና ስለዚህ ምንድነው ቤት ስንል መጠለያ ማለት ነው። የእንስሳት የራሱን የቻለ መጠለያ አለ። የሰው ልጅም ራሱን የቻለ መጠለያ ይሰራል። እንግዲህ እውቀቱን ተጠቅሞ ክህሎቱን ተጠቅሞ ወይም ደግሞ ቴክኖሎጂውን ተጠቅሞ ምናልባትም ቤቶቹ እያንዳንዳቸው ቤቶች ስሪታቸው ፍጹም አንዱ ከሌለው ይለያያል ማለት ነው። ለምሳሌ ቅድም ያልኩት ወፏ ከሳር ስትሰራው። የሰው ልጅ ደግሞ ከኮንክሪት ሪንፎርስድ ኮንክሪት ከብረት እና ከ

እሺ፣ እንግዲህ ከምንም በፊት በመጀመሪያ ሰላም ይቀድማልና፣ ሰላም እንዴት አላችሁ፤ ይሄ ኦዲዮ ለምታዳምጡ ሰዎች ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን፤ በማለት የከበረና ጥልቅ የሆነ ሰላምታ ድምፄን እያሰማሁኝ። የተጠየኩትን ቃለመጠይቅ በድምጽ አነብና በድምጽ እያሰማሁ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው፤ አሁን ወደ ትንታኔው ወደ ቃለ መጠይቁ፤ ብርቱካን ይላል ብርቱካን እጅግ በጣም ደስ የሚል ቃል ነው። የደረሰኝ እንግዲህ ብርቱካን ስንል ምን ማለታችን ነው? ብርቱካንስ፣ ብርቱካን ማለት ምን ማለት ነው፤ ብርቱካን ለሰው ልጅ ምን አይነት ጠቀሜታ ይሰጣል፤ የሚሉና ሌሎቹንም እንግዲህ ርዕሰ ጉዳዮች ከዚህ ጋር በተያያዘ ማለት ነው። አብራራለሁ፣ ወደ አሁን ወደ ጥያቄያችን ወደ ትንታኔያችን እንሄዳለን ማለት ነው፤ ስለዚህ ብርቱካን ስንል እንግዲህ የተለያዩ የፍራፍሬ አይነቶች አሉ፤ ከእነዚያ ሁሉ የተለያዩ ፍራፍሬዎች ደግሞ አንዱ ብርቱካን ይሆናል ማለት ነው፤ እንግዲህ ብርቱካን የፍላፍሬ አይነት እንደሆነ በዚህ በአጭሩ ተገልጾ ስለዚህ ብርቱካን ደግሞ በቀለሙ ምንድነው፣ ቀይ በቀይና በቢጫ መካከል ያለ እንደው ደመቅ ያለ ቢጫ አይነት ነገር ያለው ቀደም ማለት ነው ቡርቱካን ስንል፤ ሲበስል በመጀመሪያ ደረጃ አረንጓዴ ነው የሚመስለው ገና ሳይበስል፤ እየበሰለ ሲሄድ ደግሞ ወደ በቢጫና በቀይ መካከል ያለ ቀለም ነው የሚያሳየው፤ ከዚያ በጣም ሲበስል ግን በቃ ወደ ቢጫነት ይቀየራል ማለት ነው። እና በጣም ቢጫ መሆንም የለበትም፤ ቀይም መሆን የለበትም ደምቅ፣ ወፈር ያለ፣ ቢጫ አይነት ነገር ያለው ቀለም ቡርቱካን እንለዋለን ማለት ነው፤ ስለዚህ ቡርቱካን ምንድነው? የዛፍ አይነት ወይም ደግሞ የጓሮ አትክልት ወይም የፍራፍሬ አይነት ነው፤ የዚሁ ዛፍ ደግሞ እጅግ በጣም ጣፋጭ ነው። በተለይ ይሄንን ፍራፍሬ ማለት ነው፣ ቫይታሚን ሲ የሚባል በቫይታሚን ሲ የበለፀገና እንደዚሁም ቡርቱካናማ ቀለም ያለው፣ በተለይ እንግዲህ በተለያዩ አህጉሮች እንግዲህ ይኖራል ብዬ አምናለሁኝ ይሄ ማለት ሞቃታማ የሆነ አካባቢ በጣም ይመቸዋል ለቡርቱካን፣ እና ይህንን ብርቱካን የተባለውን ተክል በተለያዩ ሞቃታማ በሆኑ አካባቢዎች በተለይ ደግሞ ይሄ ክሌይ ሶይል የሚባል አለ ጥቁር አፈር ላይ፣ ጥቁር አፈር ላይ እጅግ በጣም ይመቸዋል፤ አንደኛ፣ ሞቃት አካባቢ መሆን አለበት፤ ከዚያ ደግሞ አፈሩ ጥቁር አፈር የሆነ ከሆነና እንደዚሁም ደግሞ በተመጣጣኝ የሆነ ውሃ ማግኘት አለበት፤ ከምንጭም ሊሆን ይችላል፣ ወይም ደግሞ ከዝናብ ሊሆን ይችላል የየውሃው ምንጭ ሶርሱ ማለት ነው፤ ዝናብም ሊሆን ይችላል። ወይም ደግሞ ምንጭ ጠልፎ እየወሰዱ ማጠጣት ሊሆን ይችላል። ዝሮ በዚህ ልክ እንክብካቤ የተደረገለት ብርቱካን እንደው ኳስ የሚያካክል ፍሬ ነው የሚያፈራው፤ በቃ ማለት ምን ያክል እንግዲህ ሙቀትና፣ እንደዚሁም ደግሞ ሙቀት ምን ያህል እንደሚያስፈልገው እንደዚሁም ደግሞ ፈርታይል የሆነ አፈር፣ ለም የሆነ አፈር፣ በተለይ ይሄ ክሌስ ሶይል የምንለው አይነት ጥቁር አፈር አይነት ሆኖ በጣም የዳበረ ከሆነ በቃ፣ ለብሩቱካን እድገት እጅግ በጣም ይመቸዋል እና። ሲበሉትም እጅግ በጣም ይጣፍጣል፤ የተወሰነ ወደ ሎሚነት የወሰደ እንትን ጣዕም አለው፤ ነገር ግን በተለየ ሁኔታ እጅግ በጣም የሚጣፍጥ የፍራፍሬ አይነት ነው ማለት ነው፤ እና እንግዲህ በአገላችን በኢትዮጵያም፣ በተለያዩ አካባቢዎች ማለት ነው፤ በተለይ ይሄ የአባይ ሸለቆን ይዞ ባሉ፤ እንደዚሁም በደቡብ ኢትዮጵያ እንግዲህ ይሄ ብርቱካን እጅግ በጣም በብዛት የሚመረትና ገቢ አገልግሎት ላይ የሚውል፤ እንደዚሁም ከዚያም አልፎ ተርፎ ደግሞ እንግዲህ ወደ ፋብሪካ እየገባ፤ በደረቅ ፓውደር መልክ፣ ማለት በደረቅ ዱቄት መልክ እየተመረተ በቃ በሁሉም የሀገሪቱ ክፍል ማለት ነው፤ ተደራሽ በመሆን እንግዲህ እንደ ትኩስ መጠጥ አይነቶች፤ ማለትም፣ እንደ ሻይ፣ እንደ ቡና፣ ቡርትካንንም በዚህ መልክ እንግዲህ የቡርቱካን ዱቄቱን፤ ማለትም እንግዲህ በፋብሪካ ፕሮሰስድ ሆኖ ከወጣ በኋላ፤ ወደ ድቄት ተቀይሮ ማለት ነው፤ ይሄንን ድቄት እያፈላን በሙቀት እንደ ትኩስ መጠጥ አይነት እንደ ሻይ ወይም እንደ ቡና መልኩ ማለት ነው፤ እንግዲህ ቡርቱካንን መጠቀም መጠቀም እንችላለን ማለት ነው፤ በዋናነት ግን ገና ምንም ኢንዱስትሪ ውስጥ ሳይገባ ምንም አይነት ሂደት ሳይካሄድበት፤ ብርቱካን በራሱ ቀጥታ ከተክሉ ላይ እንደተቆረጠ፤ ልጡን ላይኛውን ክፍል ልጡን በመላጥ በቀጥታ በቃ መሞጥሞጥ ነው ማለት ነው፤ እና ከውስጥ ጥቃቅን የሆነው ፍራፍሬዎች አሉት እነዚያን ዘሮቹን አውጥቶ በመጣል ዉሃውን መምጠጥ ነው ማለት ነው፤ እና እጅግ በጣም ደስ የሚል ጣዕም ነው ያለው። ሁላችንም እንግዲህ በዚህ አጋጣሚ በተለይም ወቃታማ አካባቢ ላይ የሚበቅለውን ቡርቱካን እየገዛን፤ ጣዕሙን ብናጣጥመው በዚህ አጋጣሚ ደስ ይለኛል፤ ምናልባት እንግዲህ ዛሬ ቅዳሜ ስለሆነ ወደኋላ ወጥቼ ቡርቱካን እገዛለሁ ማለት ነው፤

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ሰላም ይቀድማልና ሰላም እንዴት አላችሁ ይሄንን አውዲዮ ለምትከታተሉ ሁሉ በአለም ዙሪያ ላላችሁ ሰዎች ማለት ነው ጥብቅና ጥልቅ የሆነ ሰላምታዬን እያሰማሁኝ ቃለመጠይቁን አነባለሁ በድምጽ ማለት ነው። ስለዚህ ቃለመጠይቁ ምን ይላል "አዎ" ይላል። አዎ ማለት ማለት ነው? አዎ ስንልስ ምን አይነት መልእክት እያስተላለፍን ነው? የሚሉትን እና ሌሎቹንም እንግዲህ ጥያቄዎች እያነሳሁኝ በእነሱ ላይ ማብራሪያ ወይም ትንታኔ እሰጣለሁኝ። እንግዲህ ወደ ትንታኔው "አዎ" ስንል ብዙ ጊዜ እንግዲህ የሆነ ቃለ መጠይቅ ይቀርብልናል። ለዚያ ቃለ መጠይቅ አወንታዊ መልስ ለመስጠት ወይም ደግሞ በዚያ በተጠየቅነው ጥያቄ አንድም መስማማታችንን ወይም ደግሞ በሌላ መልኩም ደግሞ የተጠየቀው ጥያቄ ትክክለኛ ወይም ደግሞ አወንታዊ መልስ ያለው ለመሆኑ ማረጋገጫ ወይም ደግሞ የማረጋገጫ ቃል ነው ማለት ነው። ያ ማለት ምን ማለት ነው ሀሳቡን እንደተቀበልነው ማለትም እንዲሁ እንደተቀበልነው የሚገልጽ ቃል ነው ማለት ነው። ያም ማለት ምን ማለት ነው እንግዲህ የተነገ ጥያቄ የተጠየቅኩት ጥያቄ እውነት መሆኑን ወይም ደግሞ በቃ የተሰራ የተፈጸመ የሆነ ነገር መሆኑን እኔም እንግዲህ ኮንፊርም እያደረኩ ማለትም እየተቀበልኩት እያመንኩበት ነው ማለት ነው። ስለዚህ አንድን ነገር መቀበል ወይም ደግሞ አወንታዊ መልኩ በአወንታዊ መልኩ ማለት ነው መቀበልን ወይም ደግሞ እንደሆነ ማመንን የሚገልጽ ቃል ይሆናል ማለት ነው። ስለዚህ "አዎ" ስንል አይ እንላለን "አይ" ስንል ስንጠራጠር ነው ማለት ነው "አይ" ሊሆን ላይሆን ይችላል ስንል ነው። "አዎ" ካልን ግን በቃ በፍጹም ምንም ጥርጣሬ የለውም ሆኗል ወይም ደግሞ ተፈጽሟል ወይም ደግሞ ያ ነገር አዎንታዊ ምላሽ ያሰጣል በዚህ መልክ አወጣኝ መልስ ለምሳሌ የተሰጠበት ማለት ነው። ለምሳሌ አሁን ይሄንን ቃል እንደው አንዳንድ አረፍተ ነገር እየሰራሁኝ በእነዚህ አረፍተ ነገሮች ላይ ቃለ መጠይቅ ነው በእነዚያ ቃለ መጠይቆች ላይ መልስ አዎ እያልኩ ብሰጥበት እና ምን ማለት እንደሆነ በዚያው እንግዲህ ምሳሌዎች ላይ ብናየው ጥሩ ነው ይመስለኛል። ለምሳሌ እኔ አሁን ያለሁትኝ ቢሮ ነው። ቢሮ ቁጭ ብዬ እንግዲህ የሆነ ሰው ሊመጣ ይችላል ወደ እኔ እንግዲህ የተለያየ አገልግሎ አገልግሎት ፈልጎ ለምሳሌ ያንኳኳል አቤት ስለው የሙሉ ሰው ቢሮ ነው ሲለኝ እንግዲህ እኔ እኔ እኔ እለው ያለሁኝ ቢሮ ቢሮ የኔ አይደለ አዎ ስለዚህ አዎ እለዋለሁ ማለት ነው። ያ ማለት ምን ማለት ነው ቢሮው የኔ እንደሆነ ኮንፊርም እያደረኩለት ነው ወይም ደግሞ እያረጋገጥኩለት ነው ወይም ደግሞ ቢሮው የኔ ለመሆኑ እንግዲህ አወንታዊ ምላሽ እየሰጠሁት ነው ማለት ነው። ለምሳሌ እንግዲህ ይሄ ቢሮ ምናልባትም እኔ እዚህ ቢሮ ቁጭ ብዬ የሆነ ሰው በርን አንኳኩቶ "አለሙ የአለሙ ቢሮ ነው?" ብሎ ቢሚጠይቀኝ የአለሙ ቢሮ ሳይሆን ይሄ የኔ የሙሉ ሰው የሙሉ ሰው ቢሮ ስለሆነ "አይ" እላለሁ ማለት ነው አይደለም እለዋለሁ በዚህን ጊዜ አሉታዊ ምላሽ ሰጠሁት ማለት ነው። ማለትም የተጠየቅኩትን ጥያቄ አልተቀ ትክክል አይደለም እያልኩት ነው ማለት ነው። ወይም ደግሞ ለምሳሌ ለምሳሌ ምንድነው አንድ ሲደመር ሶስት እኩል ይሆናል አራት እውነት ነው ውሸት ነው ብዬ ብል አዎ ትክክል አዎ ይለኛል ያ ማለት ምን ማለት ነው ትክክል እና ሶስት አንድ ሲደመር ሶስት አራት መሆኑን እያረጋገጠልኝ ወይም ደግሞ ኮንፊርሚ ሀሳቡን እየተቀበለኝ ነው ማለት ነው አዎንታዊ ምላሽ ይሰጣል ማለት ነው። ወይም ደግሞ ዛሬ ዛሬ እለቱ ማነው ቅዳሜ ነው ብዬ ብል ስለሆነ አዎ ይላል እላለሁ ማለት ነው። ስለዚህ ቅዳሜ ባይሆን ኖሮ ግን አይ ቅዳ ቅዳሜ እኮ አይደለም አይ እል ነበረ፤ ነገር ግን ቅዳሜ ስለሆነ አዎ እላለሁ ማለት ነው። ያ ማለት ምን ማለት ነው ቅዳሜ በመሆኑ እውነት በመሆኑ ምንድነው አወንታዊ ምላሽ ሰጣ እየሰጠሁ አረጋግጥለታ ማለት ነው። ያ ማለት ምን ማለት ነው አሁን የተነገረውን ሀሳብ እውነታ መሆኑን ወይም ደግሞ እንዲሁ ዝምብዬ መቀበሌን ትክክል ሆኖ መቀበሌን የማረጋግጥበ ቃል ይሆናል ማለት ነው። ስለዚህ አዎ ስንል ብዙ ጊዜ ምንድነው ማለት ነው ሀሳባችን የቀረበውን ጥያቄ በአዎንታዊ መልኩ መቀበል መቻልን የሚገልጽ ቃለ መጠይቅ ነው ማነው የሚገልጽ ቃል ይሆናል ማለት ነው። ለቃለ መጠይቁ አዎንታዊ ምላሽ መስጠትን የሚቀ የሚገልጽ ቃል ይሆናል ማለት ነው፤ ወይም ለምሳሌ አሁን አውሮፕላን እጅግ በጣም ፈጣን የትራንስፖርት አይነት ነው። አውሮፕላን በአየር ላይ የሚሰ በአየር ላይ የትራንስፖርት አገልግሎት የሚሰጥ ማ መሳሪያ ነው ተብሎ ቢ ሲነገር መልሱ አዎ ነው የሚሆን። ያ ማለት ሀሳቡን እየተቀበልኩት እየደ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ይበልጣልና ሰላም ይቀድማልና ሰላም እንዴት ናችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ቃለመጠይቅ በድምጽ አሰምቼ በማንበብ ለቃለ መጠይቁ የመልስ ትንታኔ እሰጣለሁ ማለት ነው። አሁን ወደ ቃለ መጠየቁ እንሄዳለን። ቅና ይላል ቅና ማለት ምን ማለት ነው? ቅናንስ ምናልባት በተለያዩ ቃለ ማነው በተለያዩ አረፍተ ነገሮችን እየሰራን እንደ አውዱ የተለያየ ትርጉም እንደሚሰጠን። ማየት እንችላለን ማለት ነው። በዚህች አጭር ጊዜ ውስጥ ስለዚህ ጠቅለል ያለ ዋና ዋና ሀሳቦችን ቅና በሚለው ቃል ላይ። ለማብራራት ወይም ደግሞ ትንታኔ በመስጠት እሞክራለሁ። አሁን ወዴት ትንታኔው? ይቅርታ ስለዚህ ቅና ስንል ምን ማለታችን ነው የአንድን ነገር ቀጥተኛነት የአንድን ነገር ትክክለኛነት የአንድን ነገር እውነተኛነት። ወይም ደግሞ የአንድን ነገር በቃ ቀጥተኛ አፈጻጸምን የሚያጠይቅ ወይም ደግሞ የሚያስረዳ ቃል ነው ማለት ነው። ለምሳሌ አንድ አርሶ አደር ማለት ነው። በሬዎችን እንግዲህ በበሬ ይኖረዋል እንደዚያ በሬዎችን ጠምዶ ያርሳል የበሬ ጠምዶ ሲያርስ ማለት ነው። እንግዲህ አንደኛው በሬ ምናልባትም ገና ተጠምዶ እርሻ ያላመደ ሊሆን ይችላል። አንደኛው ደግሞ እንግዲህ ሲጠመድ በትክክል ቅኑን ፈሩን ተከትሎ የሚሄድ ይሆናል ማለት ነው። እና ምንድነው ብዙ ጊዜ እንግዲህ በሬዎች አዳዲስ በሬዎች ወይም ደግሞ ገና ወይፈን በሬዎችን ሲጠምዱ ምንድነው ማለት ነው? ይሄ ወደ አዲሱ አዲሱ በሬ ወይም ወይፈኑ እንግዲህ ፈሩን ተከትሎ ማረስ አያውቅም ዝም ብሎ እንደመጣለት ወይ ይዘላል? ወይ ዝም ብሎ የእርሻ እርሻ መስመሩን ዝም ብሎ ያደርገዋል። የዛኔ ልክ ስራት አስይዞ የሚያስተምረው ወይም ደግሞ ቅጣት የሚሰጠው ወይም ደግሞ በፈሩ ቀጥታ ፈሩን ጠብቆ እንዲሄድ የሚያስገድደው የትኛው ነው ማለት ነው? ይሄ ልምድ ያለው በሬ የቀድሞ ሽማግሌው በሬ ይሆናል ማለት ነው። እና ለምሳሌ እንግዲህ ይሄንን ወይፈን ማለት ነው። አንድ ከልምድ ካለው በሬ ጋር በመጥመድ ያ ልምድ ያለው በሬ እውቀት። ልምድ እንዲሆነውና ያኛው እውቀት ማነው? ልምድ ያለው በሬ በእርሻ ማለት ነው እሱ መስመርም ጠብቆ ስለሚሄድ። ሳይወድ በግዱ ያን ወይፈኑንም በመስመር እንዲሄድ ያደርገዋል ማለት ነው። ነገር ግን እየገለበጠ ራሱ ወይ ሊዘል ይችላል ወይም ደግሞ ያንን ማነው ልምድ ያለውን በሬ ጨምሮ ያልሆነ መስመር ልጎትተህ ይለዋል ዝሮ ዝሮ ግን ምንድነው በዚያ ልምድ ባለው በሬ አማካኝነት ይሄ ወይፈኑ ማለት ነው? ቅና ይለምዳል ማለት ነው። ያ ማለት ቀጥታ። መስመሩን ጠብቆ ወይም ደግሞ የእርሻውን ፈለግ ቀጥታ ተከትሎ እንዲያርስ ይሄ ልምድ ያለው ሽማግሌው በሬ። ልምድ እሱ ወጥሮ በመያዝ ያለማምደዋል ማለት ነው። እና ለምሳሌ ይሄን በሬ እንግዲህ ይሄንን ወይፈኑን ማለት ነው ገና ቅና ያላመደውን ወይፈን። ገቢ አምጥቶ ሊሸጥ ሲል ምንድነው የሚሉት ሰዎች? ቅና ይችላል ይላል ያ ማለት። ግብአት ይችላል ወይ ግብአ ተብሎ ሲመለስ ፈሩን ተከትሎ ማረስ ይችላል ወይ ነው? ዝምብሎ እንደ አዲስ ምንም እንደማያውቅ ወይፈን ዝም ብሎ በፈለገው አቅጣጫ ነው ወይ ሲጠመድ የሚሄድ የሚለውን ለማጥየቅ ነው ማለት ነው። እና አሁን እዚህ ጋር ቅና ስንል ምንድነው? እውነትም ቀጥታ መስመር ሰርቶ መሄድን ትክክለኛ መሆንን እውነተኛ መሆንን የሚያጠይቅ ይሆናል ማለት ነው። በሌላ መልኩ ደግሞ እንግዲህ ቅና ስንል ምን ማለታችን ነው? ይቅርታ ቅና ስንል የአንድ ነገር ትክክለኛነት ነው ስንል በሌላ መልኩ። ቅና ስንል። አበበ እኮ ቅና ሰው ነው እንላለን ቅን። ቅና የሚለው ቅን ከሚለው የወጣ ማለት ነው ያ ማለት ቅን ማለት ትክክለኛ እውነተኛ ሰው የማይዋሽ የማይቀጥፍ። በቃ በሀብቱ አዳሪ የሰው ንብረት የማይመኝ የሰው ሚስት። የቀና ብሎ የማያይ በቃ በራሱ። ንብረትና በራሱ ያኗኗር ዘዴ የሚኖር ትሁት በቃ። በቃ ምንድን ልበለው አወንታው የሆነ ሰው ነው ማለት ነው። ቅና ማለት ትክክለኛ ሰው ነው እያልን ነው ማለት ነው። በሌላ አገላለጽም ስናየው ማለት ነው። ስለዚህ ቅን ቅን ከሚለው ቅና ስንልም በቃ ትሁት የሆነ በራሱ ሀብት ንብረት። የሰው ገንዘብ የማይመኝ ክፉ የማያስብ። እንደዚሁም ደግሞ ከጨዋታ እንጂ ተንኮል የማያስብ። በቃ ብቻ እንደ አጠቃላይ ልዩ ሰው ማለት ነው ማለት ነው። ስለዚህ ቅና ስንል እና እንግዲህ ቅናን በተለያዩ ሀውዶች እያስ ባየናቸው እንግዲህ በዚህ ትንታኔ ሀሳቡን የተረዳችሁት ይመስለኛል። ከዚያ በተጨማሪ ደግሞ ቅና የሚለው ቅናት ት ይምትል ፊደል ከተጨመረችበት። ፍጹም የዚህ ተቃራኒ ይሆናል ማለት ነው ያ ማለት ማለት ይሆናል ማለት ነው። ምንድነው ቅና ስንል እንግዲህ ሰዎችን በቃ በተንኮል

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ለማንኛውም ሰው ሰላም ነው ትልቁ ነገር እና ሰላም እንዴት አላችሁ በማለት የከበረና ትልቅ የሆነ ሰላምታ ድምፄን ይሄንን አውዲዮ ለሚከታተል ሁሉ እያቀረቡኩ ማለት ነው። ከዛ በኋላ ቃለ መጠይቁን አምብቤ ቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። አሁን ወደ ቃለመጠይቁ ቃለመጠይቁ ምን ይላል? ደረሰኝ ይላል። ደረሰኝ ስንል ምን ማለታችን ነው? የደረሰኝስ ጠቀሜታው ምንድነው? የሚሉትን እና ምናልባትም ደረሰኝ የሚለውን ደግሞ በተለያዩ አረፍተ ነገሮች ውስጥ እያስገባን ወይም የተለያየ አረፍተ ነገር እየመሰረትን የደረሰኝ የሚለውን ትርጉም በተለያየ አውዶች የተለያየ ትርጉም መስጠት መቻሉን የምናረጋግጥ ይሆናል ማለት ነው። ስለዚህ ደረሰኝ ስንል እኛ ምንድነው? ለምሳሌ ይሄ እንግዲህ ሰዎቹ እቃ ሊገዙ ይችላሉ እቃ ሊሸጡ ይችላሉ። የግብይት ስርዓት ላይ ማለት ነው የግብይት ስርዓት ላይ። አንድ ሰው ከአንድ ነጋዴ ወይም ደግሞ እንግዲህ የኢንዱስትሪ ውጤት ሊሆን ይችላል ወይም ደግሞ የግብርና ምርት ሊሆን ይችላል። ወይም ደግሞ ምናልባትም እንግዲህ ብቻ የተለያዩ ምርቶችን የሚሸጥ ሰው አለ። እንግዲህ ነጋዴ እንበለው ይሄንን አካል እንደገና ደግሞ እነ ይሄ ነጋዴ ያመረታቸው ማነው ይሄ ነጋዴ የያዛቸውን ንብረቶች ደግሞ በገንዘብ በመግዛት የሚገዛ ሌላ ደግሞ ገዢ አካል አለ ማለት ነው። ስለዚህ ሁለቱ እንግዲህ በሚገበያዩበት እቃ የገንዘብ ዋጋ ላይ ከተስማሙ በኋላ ምንድነው? እንደ አስፈላጊነቱ በአይነትና በመጠን አንድ ሰው እቃዎቹን ከገዛው በኋላ ከዚያ ነጋዴ ማለት ነው። እነዚያን እቃዎች በአይነታቸውና በመጠናቸው እንደዚሁም ስንት ስንት ስንት እንደገዛቸው ያንን ሰነድ እንደዚሁም የገዛበትን ቀን መቼ ቀን እንደሆነ የገዛቸው ከየት ቦታ እንደሆነ ዝርዝር ማስረጃ የሚይዝ ወረቀት ማለት ነው። ምን ይባላል ማለት ነው። ደረሰኝ ይባላል ማለት ነው። ስለዚህ ይሄ ደረሰኝ ደግሞ ምናልባትም እንግዲህ እነዚህን እቃዎች የገዛ ሰው ከመንግስት ወይም ደግሞ ከግለሰብ ድርጅቶች ተልኮ የግዢ ክፍል ሆኖ ተልኮ መጥቶ ከሆነ። እንግዲህ ያንን እንግዲህ እቃዎችን እንዲገዛ የተሰጠውን የተፈቀደለትን ገንዘብ ምን ምን እቃዎችን በምን ያክል እቃ በመግዛት ገንዘቡን እንዳዋለው። ማረጋገጫ ነውና ያንን ደረሰኝ ይዞ ይመጣና ለሚመለከተው አካል ደረሰኙን በማስገባት ያው የሂሳቡን ኦዲት ቼክ ያስደርጋል ማለት ነው። ከዚያ በኋላ ተጨማሪ ሂሳብም ከፍሎ ከሆነ ተመላሽ ይደረግለታል። እንደዚሁም ደግሞ በዚያ እቃዎች በገዛበት ዋጋ ዝርዝር ዋጋ ደግሞ ምናልባትም እንግዲህ ገንዘብ ተርፎት ከሆነ ያንን ገንዘብ ተመላሽ እንዲያደርግ ይደረጋል ማለት ነው። ወደ ተቋሙ ስለዚህ ምንድነው ደረሰኝ ስንል እቃዎች የተገዙበትን አይነትና መጠን እንደዚሁም ከማን እንደተገዙ መቼ እንደተገዙ ዝርዝር ሁኔታ የሚያሳይ የወረቀት ወረቀት ነው። ማለት ነው። ይሄ ወረቀት ደግሞ ምናልባትም እንደዚያ ተቋም ማለት ነው እንደ አንድ ማስረጃ ሆኖ ተሰንዶ በሂሳብ ክፍል ውስጥ ይቀመጣል ማለት ነው። ስለዚህ ደረሰኝ በዚህ ልክ ነው እንግዲህ ትርጓሜው ሊኖረው የሚችል ማለት ነው። ስለዚህ ይሄ ደረሰኝ ደግሞ ምናልባትም እንግዲህ መንግስት ብዙ ጊዜ የትኛውንም አይነት መሰረተ ልማት ለማሟላት እንግዲህ ገንዘብ ከግለሰቦች ወይም ደግሞ ከግል ነጋዴዎች እንደዚሁም ከመንግስት ሰራተኞች በተለያየ መልኩ የሚሰበስበው ቀረጥ የሚባል አለ። እንደዚሁም ደግሞ ከየስራ መስካቸው ከሚያተርፉት ትርፍ በሆነ ፐርሰንት በአስራ አምስት ፐርሰንት ሊሆን ይችላል። የሚቀበላቸው በአመት አንድ ጊዜ ሊሆን ይችላል ወይም በወር በወር ሊሆን ይችላል እንደየ ንግድ ደረጃቸው ማለት ነው ከፍተኛ ደረጃ ላይ ያሉ ዝቅተኛ በንግድ ዘርፍ ላይ ያሉ ሰዎች ይኸው የሚከፍሉበት መጠኑም ጊዜውም ስለሚለያይ ማለት ነው። ከዚያ በኋላ በዚህን ጊዜ ምንድነው? ይሄ ደረሰኝ ማለት ነው። ምን ያህል እንግዲህ ትርፍ እንዳለው። የደረሰኝ እዚያ ግብር ሊከፍል ሲሄድ ይሄ ራሱ ለዚያ ሰውም ራሱ ዋና ማስረጃ ይሆናል ማለት ነው። እና ለገዢም ሆነ ለሻጭ እንግዲህ ደረሰኙ አስፈላጊ እንደሆነ በዚህ ልክ መረዳት እንችላለን ለመንግስትም አስፈላጊ ነው። ምክንያቱም በዚህ ደረሰኝ መሰረት ነው እንግዲህ ግብር እየጣለ ያንን ግብር ሰብስቦ መልሶ እንግዲህ ለማህበረሰቡን የሚጠቅም ስራ ወይም ደግሞ መሰረታዊ ልማት የሚያሟላ መንግስት ማለት ነው። ስለዚህ በዚህ ልክ ደረሰኝ የሚለውን መረዳት መቻል አለብን። ከዚህ በተለየ መልኩ ደግሞ እንግዲህ ደረሰኝ ስንል ለምሳሌ እንግዲህ እኛ የሆነ ቤት ሄደን ምግብ ሊቀርብልን ይችላል አሁን ለምሳሌ የተለያዩ ምግቦች ሲቀርቡልን አይ በለው ደረሰኝ በቅቶኛል ደረሰኝ

እሺ አመሰግናለሁ በመጀመሪያ እንግዲህ ከሁሉም በፊት ሰላም ይበልጣልና ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምጽን እያሰማሁኝ። የተጠየኩትን ቃለመጠየቅ በድምጽ አሰምቼ ከዛ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ አሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ? ጫማ ይላል። እንግዲህ ጫማ ስንል በተለያየ አውድ ልንረዳው እንችላለን። አንድም ጫማ ስንል የእግራችን ለእግራችን ልብስ የሚሆነውን ጫማውን በሀሳባችን የሚመጣው እሱ ነው። ሌላ ደግሞ ጫማ ስንል የእግራችን ጫማ ስንል ራሱ ይሄ ከመሬት ጋር በቀጥታ ግንኙነት የሚፈጥረው የሰውነት የእግራችን ቆዳውን ሊሆን ይችላል ማለት ነው። ስለዚህ ጫማን እንግዲህ ጫማ ማለት ምን ማለት ነው? በሚልና እንደዚሁም ደግሞ የጫማ አይነቶቹን እንደዚሁም ደግሞ የጫማ ለሰው ልጅ የሚሰጠው ጠቀሜታ በሚሉ እነዚህ በሶስት ጽንሰ ሀሳቦች ላይ የተወሰነ ማብራሪያ አደርግና ከዛ በኋላ ምናልባትም ጊዜ ካለኝ የተለያዩ ርዕሰ ጉዳዮችን በማንሳት በዚሁ ከዚሁ ጋር በተያያዘ ማለት ነው። የተወሰነ ትንታኔ እሰጣለሁ አሁን ወደ ማብራሪው። ስለዚህ ጫማ ማለት እንግዲህ እግራችን ከተለያዩ እግራችንን ለእግራችን አዳጋ ከሚሆኑ ነገሮች እግራችንን ለመጠበቅ ወይም እግራችን አዳጋ እንዳይደርስበት ለ የሚከላከልልን የልብስ አይነት ነው ማለት ነው። እንግዲህ እንደሚታወቀው ከራስ ፀጉራችን እስከ እግር ጥፍራችን ድረስ። የተለያዩ የሰውነት ክፍሎቻችን አዳጋ እንዳይደርስባቸው። እንግዲህ የሰውነት ክፍሎቻችንን የምንሸፍንበት ራሱን የቻለ የልብስ አይነት አለ። እንግዲህ ከራስ ፀጉራችን እስከ እግር ጥፍራችን ለምሳሌ ለራሳችን ኮፍያ በመልበስ ራሳችንን እና ፀጉራችንን በነፋስ በፀሀይ በፀሀይ ሀሩር በነፋስ በአቧራ እንዳይጎዳ። ኮፍያ እንደምናደርገው ሁሉ እንደዚሁም በተጠያዩ የሰውነት ክፍሎቻችን ደግሞ የተለያዩ ልብሶችን በመልበስ ሰውነታችን በቀላሉ በነፋስ በብርድ እንደዚሁም በፀሀይ ሃሩር እንዳይጎዳ እንደምንከባከበው ሁሉ የሰውነት ክፍላችንን ማለት ነው። እግራችንም እንግዲህ እንቅፋት እንዳይመታን ወይም ደግሞ እሾህ እንዳይወጋን ወይም ደግሞ እንግዲህ እግራችን በተለያየ ምክንያት እንዳይላላጥብን ወይም ደግሞ እንዳይጎዳብን ማለት ነው። ለእግራችን ልብስ ያስፈልገዋል ይሄ የእግራችን ልብስ ምን ይባላል ማለት ነው? ጫማ ይባላል ማለት ነው። ስለዚህ የጫማ ለእግር በልብስነት አገልግሎት የሚውል የእግር ልብስ ከሆነ ምናልባትም እንግዲህ የጫማ ጫማውን እየረገጥን ነው እንግዲህ የምንንቀሳቀስ ማለት ነው። ስለዚህ እጅግ በጣም ሲበዛ ጫማ ስሪቱ በጣም ጠንካራ መሆን አለበት ማለት ነው። አለዚያ አንድ ጫማ በአንድ ቀን ልንጨርስ እንችላለን ማለት ነው። ምክንያቱም ይሄ ጫማችን እንግዲህ አንድም ከድንገት ጋር ይጋጫል ሁለትም በሾህ ሁሉ ይወጋዋል። ብቻ ብዙ ቻሌንጆች ብዙ ስቃዮች ይደርሱበታል። እና ይሄን ሁሉ ስቃይ የሚቋቋምና በቀላሉ ደግሞ የማይቀደድ ወይም በቀላሉ የማይፈገፈግ ስሪቱ እጅግ በጣም ሲበዛ ጠንካራ የሆነ። የልብስ አይነት የእግራች የእግር ጫማችን የእግር የእግራችን ልብስ መሆን አለበት ብዬ በግሌ አምናለሁ። እና ብዙ ጊዜ እንግዲህ ጫማ ስንገዛ በዚህ ልክ ብዙ አገልግሎት የምንጠቀምበት ነው። እና ልዩ ጥንካሬ ያላቸውን ጫማዎች በመግዛት መጠቀም እንዳለብን በዚህ አጋጣሚ እንግዲህ ጠንክር ያለ መልእክት አዘል አስተያየት እሰጣለሁ ማለት ነው። ስለዚህ ጫማ ምንድነው? በዋናነት ከእንስሳት ከተለያዩ እንስሳት ቆዳ የሚዘጋጅ ነው። ይሄም ማለት እንግዲህ ምናልባት ያዞ ያዞ ካዞ ቆዳ የሚዘጋጁ ጫማዎች እንደውም ምናልባት በጣም ዋጋቸው ደግሞ ውድ ይሆናል እንጂ እነሱ እጅግ በጣም ሲበዛ ጥንካሬያቸው ልዩ ነው ማለት ለብዙ ጊዜ። ምንም አይነት ችግር ሳይ ማለት ምንም አይነት ሳይበላሹ ወይም ደግሞ ሳይቀደዱ ወይም ሳይቆሽሹ ለብዙ ጊዜ እንግዲህ እንጫማቸዋለን ወይም እንለብሳቸዋለን ማለት ነው። እንደዚሁ እንግዲህ ከተለያዩ የበሬ ሊሆን ይችላል ወይም የላም ቆዳ እንግዲህ ጫማም እንዲሁ ሊዘጋጅ ይችላል ማለት ነው። የቆዳ ጫማ። ስለዚህ ጫማዎች በስር በስሪታቸው ምንድነው ማለት ነው? አንድም የተለያዩ የጨርቅ ልብሶች የጨርቅ ልብስ ውጤት የሆኑት እንደ ስኒከር አይነት ጫማዎቹ። የ ምንድነው? የጨርቅ ልብሶች በተለይ ላይኛው ክፍል የጨርቅ ይሆናል ሶሉ እንኳን ብዙ ጊዜ ጎማ ነው የሚሰራው ከጎማ ነው የሚሆነው። ፕላስቲክ ነገር ነው የሚሆነው። እንደዚሁም ደግሞ የቆዳ ስሪታቸው ከቆዳ የሚሰሩ ጫማዎች አሉ። ስሪታቸው ደግሞ ከጫማና ማነው ማለቴ ከልብስና እንደዚሁም ደግሞ ከፕላስቲክ ነገሮች የሚሰራ አለ። እንደዚሁም ሙሉ በሙሉ ደግሞ ከፕላስቲክ ነገር የሚሰራም አለ። ቡሽ የሚባል ደግሞ እጅግ በጣም ምቾት ያለው ጫማ አለ። ነገር ግን በጥንቃቄው በጣም የወረደ ነው። ስለዚህ ቡሽም ከጫማ አይነቶች ይመደባል

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ደረጃ። ሰላም ከምንም በፊት ትልቁ ነገር ነውና ይሄ ድምጽ የሚሰማቹህ ሁሉ ሰላም እንዴት አላችሁ? በማለት የከበረና ትልቅ የሆነ ሰላምታ ድምፄን እያሰማሁኝ ቃለመጠይቁን በድምጽ አሰማና ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው ወይም ወደ ትንታኔው። ልብ ይላል ልብ ስንል ምን ማለታችን ነው? ልብስ ዋና ዋና ተግባሮቹ ምንድን ናቸው? የሚሉና ሌሎችንም እንግዲህ ጥያቄዎች እያነሳሁኝ በእነሱ ላይ ማብራሪያ እሰጣለሁ ማለት ነው። ልብ እንግዲህ እንደሚታወቀው የተለያዩ እንስሳት እንግዲህ። ከራስ ፀጉላቸው እስከ እግር ጥፍላቸው ድረስ ደም እየተዘዋወረ ንፁሁ ደም ኦክስጅኔትድ የሆነው ማለትም በኦክስጅን የበለጸገው ደም ወደተለያዩ የሰውነት ክፍላችን በደም ቅዳ አማካኝነት ከልብ ንጹሁን ደም ተቀብሎ በደም ቅዳ አማካኝነት ወደተለያዩ የሰውነት ክፍሎቻችን እንዲደርስ ያደርጋል። እንደገና ደግሞ እንግዲህ የተለያየ ስራ ሰርቶ የቆሸሸው ደም ማለትም ዳይ ካርቦን ዳይክሳይድ የሆነው። ደማችን ደግሞ በደም መልስ አማካኝነት ወደ ልብ ይመጣና ይሄ ደም ማለት ነው ልብ ላይ ከመጣ በኋላ እንደገና በኦክስጅን በልጽጎና ዳብሮ ተመልሶ በደም ቅዳ ይሄዳል ማለት ነው። ስለዚህ ደም ከራስ ፀጉራችን እስከ እግር ጥፍላችን ድረስ ተደራሽ እንዲሆን። ትልቁን ሚና የሚሰጠው ማለትም ልብ በመኮማተርና በመላላት ደምን የሚረጭና የሚቀበል ትልቁና ዋናው የሰውነት ክፍላችን ልብ ይሆናል ማለት ነው። ስለዚህ ልብ ደምን ከራስ ፀጉራችን እስከ እግር ጥፍራችን ድረስ እንዲደርስ የሚያደርግ ዋናው የሰውነት ክፍላችን ከሆነ የልብ ደግሞ ልዩ ጥንቃቄ ያስፈልገዋል ማለት ነው። ምክንያቱም የሰው ልጅ የደም ዝውውሩ ካቆመ በህይወት የለም ማለት ነው። ልብ ስራዋን ካቆመች የሰው ልጅ በቃ ህይወቱ ጸጥ አለ ማለት ነው ህይወት የለውም ማለት ነው ይሞታል ማለት ነው። እና ልባችን እንግዲህ እኛ በህይወት ለመኖር ትልቁን የመጀመሪያውን ሚና የሚጫወተው ልብ ነው ማለት ነው። ምክንያቱም ደምን ከ የንጹህን ደም ወደተለያዩ የሰውነት ክፍሎቻችን በደም ቅዳ አማካኝነት ተቀብሎ የደም ቅዳ ተቀብሎ ከልብ ወደተለያዩ የሰውነት ክፍላችን እንዲደርስ ያደርጋል። እንደገናም ደግሞ በልብ አማካኝነት ወደ ማነው ይሄ ደም እንደገና አገልግሎት ከሰጠ በኋላ ተመልሶ በደም መልስ አማካኝነት ወደ ልብ ይመጣና ይሄ ደም ማለት ነው እንደገና ተመልሶ በኦክስጅን ይበለጽግና ወይም ደግሞ ይዳብርና ተመልሶ በደም ቅዳ አማካኝነት ወደ ተለያዩ የሰውነት ክፍላችን በመሄድ የደም ዝውውር ፕሮሰሱ ወይም ሂደቱ በዚህ ልክ ይቀጥላል ማለት ነው። ስለዚህ በዚህ ሰንሰለት ወይም በዚህ ሂደቱ ውስጥ ለምሳሌ ልብ ስራውን ቢያቆም የሰው ልጅ ህይወቱ እንግዲህ ቀጥ ይላል ማለት ነው ይሞታል ማለት ነው። ስለዚህ ልብ በዚህ ልክ በጣም ጠቃሚና ትልቅ አስተዋጽኦ የሚያደርግ አንዱ የሰውነት ክፍላችን ነው ማለት ነው። በሌላ መልኩም እንግዲህ ልብ ስንል ምን ማለት ነው? ልብ በል ይባላል አሁን ብዙ ጊዜ እንግዲህ ሰዎቹ ሲጣሉ ማለት ነው። ሌላ ለሶስተኛ አካል ይሄ ተጠያቂ እንዳይሆን በዚያ ሰዎች ሲጣሉ አንድም የተጣሉበት ምክንያት አንደኛው ዝም ብሎ ሆን ብሎ እየተጣለው ከሆነ ወይም እንግዲህ እርምጃ እየወሰደበት ከሆነ። ያለምክንያት መታሀው እንዳልባል ይልና ሌላ ምስክር ለመያዝ ልብ አድርግልኝ ልብ በል እንግዲህ የተናገረኝን ወይም ደግሞ የተናገረኝን ወይም ሊወስድብኝ የፈለገውን እርምጃ አንተ ምስክሬ ነህ ለማለት ልብ አድርግልኝ ይላል ያ ከዚያ በኋላ ይቺን ቃል ከተናገረ በኋላ የ ይሄ ሰው ማለት ነው። ቀጥታ የቻለውን እርምጃ ሁሉ እዚያ ሰውዬ ላይ ይወስዳል ማለት ነው። ምክንያቱም በመጀመሪያ ደረጃ ምስክር ይዞበታል ልብ አድርግልኝ ብሏል ስለዚህ ልብ አድርግልኝ ካለ በኋላ ለሚወስደው እርምጃ እንግዲህ ይህ ሰውዬ ተጠያቂ አይሆንም ማለት ነው። ምክንያቱም ምስክር ጠርቶ እኔ እርምጃ እየተወሰደብኝ ነው ዝም ብየው ነበር እርምጃ እየወሰደብኝ ነው ከዚህ በኋላ ግን እንደዚህ እያደረገኝ ደግሞ እንደ አህያ ቆሜ የምዘረጥ ሳይሆን እኔም የቻልኩትን እርምጃ የምወስድ። ራሴን የቻልኩ ራሴን የማያስጠብቅ ሰው ነኝና። አንተ ግን ነገ በምስክርነት በፍርድ ቤት በምስክርነት የማቆምህ ሰው ነኝና። ልብ አድርግልኝ ይላል ማለት ነው። የዛኔ ልብ አድርግልኝ ካለ በኋላ የፈለገውን እርምጃ ይወስዳል ማለት ነው። እና ልብ አድርግልኝ ማለት ምን ማለት ነው? ምስክር ትሆነኛለህ። ለማለት ማለትም ሆን ብሎ እንደተተናኮለኝ አንተ ህያው ምስክር ነህ በአይንህ አይተሀል ለማለት የተገለጸ ንግግር ነው ማለት ነው። እና እንግዲህ ልብ ሲባል በአንድም የሰውነት ክፍላችን ነው። ሁለትም ደግሞ ነገሮችን ማስታወስ ማገናዘብ ወይም ደግሞ መተንተን እንድንችል የሚያስብ ወይም ደግሞ የሚ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

እሺ አመሰግናለሁ እንግዲህ አሁንም ቢሆን ጥልቅና ጥብቅ የሆነ ሰላምታዬን እያቀረብኹኝ ማለት ነው። ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል። አሁን ወደ ቃለ መጠይቁ። ምርጥ ምግቤ ዶሮ ወጥ ነው ዱሮ ወጥ ነው ይላል እ ዙሮ ዶሮ ወጥ ለማለት ነው ምርጥ ምግብ ዶሮ ወጥ ነው በጣም ጣፋጭ ነው ይላል። ቀይ በርበሬ ይጠቅማል። ስጋና እንቁላል ይኖርበታል። እንጀራ ጋር እበላለሁ። እሁድ ላይ እናቴ ታዘጋጀዋለች። ቤት ሁሉ ጥሩ ይሸታል። ቤተሰቡ ሁሉ ይወዳል ትንሽ ለውዝ ሲጨመር የተሻለ ይሆናል። ደረጃ በደረጃ በዝግታ መብላት ነው ካይብ ጋርም ጥሩ ነው። ይህን ምግብ አሁንም እፈልጋለሁ። የምግብ ቤቶች ላይም አዝዛለሁ ድሮ ድሮ ወጥ ዶሮ ወጥ ለማለት ነው የኢትዮጵያ ልዩ ምግብ ነው ይላል። እሺ እንግዲህ በቀጥታ አሁን የተጻፈልኝን አረፍተ ነገር ነው ያነበብሁትኝ ነገር ግን አሁን አረፍተ ነገሩን እኔ እንግዲህ እኔ እያስተካከልኩኝ ምን ለማለት እንደሆነ? ሀሳቡን በግልጽ የማብራራ ይሆናል ማለት ነው። አሁን ወደ ትንታኔ። ምርጥ ምግቤ ምርጥ ምግቤ ድሮ ወጥ ነው ይላል እንግዲህ ምርጥ ምግቤ ወይም ደግሞ የምወደው ምግብ ዶሮ ወጥ ነው ለማለት ነው። እንግዲህ ምርጥ ምግቤ ድሮ ወጥ ነው ሲል። ድሮ ወጥ ነው ሲል። ምርጥ ምግብ እንግዲህ የተለያዩ የምግብ አይነቶች አሉ ከእነዚያ ሁሉ የምግብ አይነቶች። እኔ በዋናነት ቁጥር አንድ ብዬ የምመርጠው ምግብ ዶሮ ወጥነው ለማለት ነው። ምርጥ ምግቤ ለኔ ዶሮ ወጥነው አለ በጣም ጣፋጭ ነው። አለ ኦኬ ጣፋጭ ከመሆኑ አንፃር እንግዲህ እሱ ምንድነው? በጣም መርጦታል በቁጥር አንድ በደረጃ አንድ አሳልፎታል ማለት ነው። ስለዚህ ቀይ በርበሬ ይጠቅማል ይጠቀማል ይላል። እንግዲህ ቀይ በርበሬ ይጠቀማል ሲል ይህንን ምርጥ ምግብ የሆነውን ዶሮ ወጥ ጣፋጭ የሆነውን እና ምርጥ የሆነውን ዶሮ ወጥ ለማዘጋጀት በርበሬ መጠቀም ግድ ይላል በበርበሬ ነው የሚሰራው እያለን ነው ማለት ነው። ስጋና እንቁላል ይኖርበታል እንግዲህ በዚህ በዶሮ ወጥ ላይ በተጨማሪም ከዶሮዋ ወጥ በተጨማሪ ስጋና እንቁላል አብሮ ተቀላቅሎ ነው የሚሰራ እያለን ነው ማለት ነው። እንጀራ ጋር እበላዋለሁ ይህንን ወጥ ደግሞ በእንጀራ ነው በእንጀራ እያጣበቅኩ ነው የምበለው እያለ ነው እንጀራ ጋር እበላዋለሁ ሳይሆን በእንጀራ እያጣበቅኩ ይሄንን እንግዲህ እበላዋለሁ እያለን ነው ማለት ነው። እሁድ ላይ እናቴ ታዘጋጃለች ይላል እንግዲህ እሁድ ላይ ሲል ምንድነው? እሁድ እሁድ ወይም ደግሞ እንግዲህ እሁድ ብዙ ጊዜ ማለት ነው እሁድ እሁድ ይሄንን አይነት አሁን ቅድም የጠቀስኩትን ምግብ ዶሮ ወጥ ከስጋና ከእንቁላል ጋር የተቀላቀለ ዶሮ ወጥን እሁድ እሁድ እናቴ እያዘጋጀች ትሰጠኛለች እያለን ነው ማለት ነው። ቤት ሁሉ ጥሩ ይሸታል ይላል እንግዲህ ይሄ ወጥ ሲዘጋጅ ይሄ ወጥ ተዘጋጅቶ ቤት ውስጥ ለሚገባ ሰው ሁሉ ቤቱ ራሱ ጥሩ መዓዛ አለው እያለን ነው የዶሮ ወጡ ሽታው መዓዛው ቤቱን ራሱ ጥሩ ጥሩ እንዲሸት ያደርገዋል እያለ ነው። ቤተሰቡ ሁሉ ይወዳል ይላል። ሁሉም ቤተሰቡ ይህንን ዶሮ ወጥ ይወደዋል በዚህ በዚህ ወጥ ሁሉም ደስተኛ ነው ይሄንን ሲበላ እያለን ነው። ትንሽ ለውዝ ሲጨመርበት የተሻለ ይሆናል በዚህ ከእንቁላልና ከስጋ ከዶሮ ወጥ በተጨማሪም ለውዝ ሲጨመርበት ደግሞ እጅግ በጣም የተሻለ ደረጃ የተሻለ ጣዕምና አለው እያለን ነው። ደረጃ በደረጃ በዝግታ መብላት ነው ይላል። እንግዲህ ቀስ ተብሎ ነው የሚበላ በአፍንጫ ሊተን ይችላል ወይም ደግሞ ጉሮሮ ላይ ሊያንቅ ይችላል ወይም ደግሞ የዶሮው አጥንትም ስላለ እሱ የደሮ አጥንት እንግዲህ ምላሳችንን ሊሆን ይችላል ወይም ድድ ድዳችንን ጉዳት ሊያደርስበት ስለሚችል ምንድነው ደረጃ በደረጃ በዝግታ ነው መብላት ያለብን ቀስ ብለን ነው መብላት ያለብን እያለ ነው ማለት ነው። ከአይብ ጋርም ጥሩ ነው ይላል። እንግዲህ አንድ ለውዝ ለውዝ ሲኖርበትም ጥሩ ነው አለ እንደገና ከዚህ በተጨማሪ ደግሞ አይብ ደግሞ የሚባለው የወተት ክፍል ነው የወተት ተዋጽኦ ነው። እሱ ደግሞ አብሮ ሲኖርበት በጣም ጥሩ ነው እሱም ሲጨመርበት እያለን ነው ማለት ነው። ይህን ምግብ አሁንም እፈልጋለሁ ይላል እንዴ? ይህንን ምግብ እሁድ እሁድ ብቻ ሳይሆን ሁሌም ቢሆን ብበላው እኔ ደስ ይለኛል እያለን ነው ማለት ነው። የምግብ ቤቶች ላይም አዝዛለሁ እንግዲህ ይሄንን እሁድ ስለምወደው ስለምፈልገው ምግብ ቤት በገንዘብ ገዝቼ ምግብ በገንዘብ ገዝቼ በምጠቀምበት ምግብ ቤት ራሱ ይሄ ምግብ ካለ ያንን ነው መርጬ እምመገብ እማዝዝ እያለን ነው ማለት ነው። ድሮ ወጥ የኢትዮጵያ ልዩ ምግብ ነው ይላል። እንግዲህ ዶሮ ወጥ በተለይ በኢትዮጵያ ልዩ የሚባል የምግብ አይነት ምንድነው? ማለት ነው ዶሮ ወጥ ነው እያለ በተለይ እንግዲህ የዶሮ ወጥ በኢትዮጵያ ውስጥ በቃ ባህላዊ ምግብ እንደሆነ በዚህ አረፍተ ነገር አረጋግጦ እየነገረን ነው ማለት ነው። እንግዲህ በጣም ደስ የሚል ቃለ መጠይቅ ነው የደረሰኝ እንግዲህ እያንዳንዳቸውን አረፍተ ነገር መልእክታቸው ምን ለማለት እንደሆነ የተላለፈ በዚህ መልክ እንግዲህ ሀሳቡንም አቅርቤያለሁ። ዳግም ደግሞ እንደዚህ ደስ በሚሉ ጥያቄዎች ተመልሼ እመጣለሁ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

እሺ አመሰግናለሁ አሁንም እንግዲህ እንደተለመደው የመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለእያንዳንዱ አረፍተ ነገር ማለት ነው የመልስ ትንታኔ እሰጣለሁኝ ማለት ነው። ድመት አለኝ ጽሟ ሉሲ ናት በጣም ውብ ናት ተንኮለኛ ናት እንዴ ውብ ናት ብሎ ተንኮለኛ ናት ይለናል እንግዲህ እስቲ እንየው። በየቀኑ መመገብ መመገብ መመገብ አለብኝ መመገብ ሳይሆን ድመቷን ነው ድመቷን ስለሆነ በየቀኑ መመገብ አለብኝ ነው እንጂ መመገብ አለብኝ አይደለም። ስለዚህ ውሃዋን መቀየር አለብኝ ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድደዋለች አንዳንድ ጊዜ በእግሬ ላይ ትተኛ ተኝታለች። ሙቀቷን እሰማለሁ ስትታመም ወደ ዶክተር እወስዳታለሁ ንጽህናዋን መጠበቅ አለብኝ ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል እንስሳት ፍቅርና ተጨባጭነት ይሰጣሉ ይላል። ደስ የሚል አረፍተ ነገር ነው ዙሮ አረፍተ ነገሩ የሀሳብ ቅደም ተከጠሉ የተስተካከለ አይደለም ዙሮ ዙሮ የሀሳብ ቅደም ተከጠሉ ቢስተካከል ጥሩ ነበረ። እንግዲህ እኔ ደግሞ በዋናነት እንግዲህ በእያንዳንዳቸውን አረፍተ ነገር እያነበብኩኝ ማለት ነው ለእነሱ የተወሰነ ማብራሪያ እሰጣለሁ ደቂቃየ አጭር ስለሆነ በዚች አጭር ደቂቃ ውስጥ እንግዲህ የቻልኩትን ያህል እሮጣለሁ ማለት ነው። ፈጠን እላለሁኝ። ድመት አለኝ ይላል እንግዲህ የሆነ ሰው ነው ድመት አለኝ ስሟ ደግሞ ሉሲ ትባላለች ይላል እሺ ሉሲ ስሟ ሉሲ የሆነች ድመት አለችኝ ነው የሚለን በጣም ውብና ተንኮለኛ ናት በመልኳ በጣም ደስ ትላለች ነገር ግን በጣም ተንኮለኛ ናት ይላል። ምናልባትም እንግዲህ በጥፍሮቿ እየሟጨረችው ሊሆን ይችላል ማለት ነው። ተንኮለኛ ሲባል እንግዲህ ሰውን ጉዳት ሰው ላይ ጉዳት የሚያደርስ ማለት ነው። እሷም እንግዲህ ቆዳውን እየማጨረችው እጁን ወይም እግሩን ወይም ፊቱን በጥፍሯ እየማጨረቸው ሊሆን ይችላል ማለት ነው ተንኮለኛ ያለበት ምክንያት። ውብ ሲል ደግሞ እንግዲህ የፀጉሯ ለስላሴ ንጽህናዋ ነው እንግዲህ ውብ ያስባላት ማለት ነው። በየቀኑ መመገብ አለብኝ ይቺ ድመት እንዳትራብ ምግብ በየ በየቀኑ መስጠት አለብኝ በየሰአቱ እያለን ነው። እሰጣታለሁ እያለ ነው ውሃዋን መቀየር አለብኝ እንደዚሁ የምትጠጣውን ውሃም አንድ እዚህ ሰጥቼ አይደለም የምተዋት ውሃው እንዳይበቀልባት እየደፋሁኝ ቆሻሻውን እየደፋሁ ንጹህ ውሃ በየሰአቱ እቀይርላታለሁ እያለን ነው ማለት ነው። ከእኔ ጋር መጫወት ትወዳለች እና ይቺ ድመት ተንኮለኛ ብትሆንም እንኳን ይኸው እንደ በጣም ደስ ይላል። እንግዲህ ድመትን የማያውቅ ሰው አይኖርም። ጨዋታዋ ምንድነው? ኳስ ራሱ ሽቅብታ ነጥራለች እና ከእኔ ጋር መጫወት ራሱ ትወዳለች ይላል ምናልባትም እንግዲህ እየዘለለች እንደገና በጣቶቿ የሆነ ነገር ተጨብጥና ትለቀዋለች እንደዚህ አይነት ጨዋታ ነው እንግዲህ የድመት ጨዋታ ልዩ ነው ያስቃል ያስደስታል። ስለዚህ ትንሽ ኳስ ታሳድደዋለች ኦኬ ኳሷን እያንቀባለች ነው እንግዲህ የምትጫወት ማለት ነው። አንዳንድ ጊዜ አንዳንድ ጊዜ በእግሬ ላይ ተኝታለች ትተኛለች ለማለት ነው ተኝታለች ሳይሆን አንዳንድ ጊዜ በእግሬ ላይ ትተኛለች ነው። እንግዲህ ማታ ሲተኛላት ሰውየው ትሄድና ሙቀት ለማግኘት እሷም ለሰውየው ሙቀት ለመስጠት እግሩ ላይ እንግዲህ ሽብልል ብላ ትተኛለች ማለት ነው። ሞቀ ሙቀቷን ሞቃቷን ይላል ሙቀቷን ለማለት ነው ሙቀቷን እሰማዋለሁ ይላል። እንግዲህ ሞቀት እንግዲህ ሰውነቷ ሞቀት ሲያመነጭ ያ ሙቀቱ ወደ እግሩ ቆዳ ስሜት ውስጥ ይተላለፍና የእሷን ሙቀት እሱ ይጋራል ማለት ነው። ስትታመም ወደ ዶክተር እወስዳታለሁ ልዩ ክብካቤ አደርግላታለሁ እንዳትታመምብኝ እንዳትሞትብኝ ልዩ ክብካቤና ጥበቃ አደርግላታለሁ እያለ ነው ማለት ነው። ንጽህናዋን መጠበቅ አለብኝ ይላል እንግዲህ አዎ እንግዲህ የሚወዳት ከሆነ በዚህ ልክ የምታዝናናው ከሆነ የድመቷን ንጽህና መጠበቅም ግድ ይለዋል ማለት ነው። ምክንያቱም ስትታመም ህክምና በመውሰድ በመውሰድ እንደዚሁም ደግሞ ፀጉሯ ሲቆሽሽ ደግሞ ጽድት አድርጎ በማጠብ ሊሆን ይችላል ዞሮ ዞሮ ንጽህናዋን ይጠብቃል ማለት ነው። ይሄ ሰው ምክንያቱም የቤት እንስሳው ናታ በአንድም በሌላም ከዚያ ሉሲ ቤተሰብ አባል ናት። ይቺ ሉሲ የተባለችዋ ድመት ማለት ነው ጾም ዋሉሲ የምትባለው ድመት እንግዲህ ከቤት ውስጥ አብራ ስለምትኖር እንደውም ጭራሽ እንደ ቤተሰብ አባል ቆጥሮ እንደ ሰው ልጅ ቆጥሮ ማለት ነው የቤተሰብ አባል ናት ብሎ እየነገረን ነው ማለት ነው። ስለዚህ የቤተሰብ አባል ናት ሲል አብራን ከእኛ ጋር ቤት ውስጥ የምትኖር እንስሳ ናት እያለን ነው ማለት ነው። በሌላ አገላለጽ ከእሷ ጋር መሆን ያስደስተኛል እንግዲህ ብዙውን ጊዜየን ከእሷ ጋር አብሬ ሳሳልፍ። እሷ በምታደርገው እያንዳንዱ እንቅስቃሴ እንቅስቃሴዋን እያየሁ ደስት ስለሚለኝ ከሷ ጋር መሆን ያስደስተኛል እያለን ነው። እንስሳት ፍቅርና ተጨባጭነት ይሰጣሉ ይላል። እንግዲህ ተጨባጭነት ሳይሆን እንስሳት እንግዲህ ፍቅርና ደስታን ይሰጣሉ ተብሎ ቢገለጽ ጥሩ ነው። እንግዲህ እንስሳትን ምናልባትም ፍቅርና ደስታን ይሰጣሉ የሚሰሩት ስራ እንቅስቃሴያቸው በቃ ሁሉ ነገራቸው እንግዲህ በተለይ ድመት ደግሞ እንደው ከሰው ልጅ ትበልጣለች። ጠዋት እንደው ስናያት እንደ

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በመጀመሪያ ከምንም በላይ ሰላም ነውና የከበረና ጥልቅ የሆነ የሰላምታ ድምፄን። ይህን አውዲዮ ለሚከታተል ሰው ሁሉ እያስደመጥኩ ማለት ነው። ቃለመጠይቁን ለማንበብ እሄዳለሁ ማለት ነው ስለዚህ ቃለመጠይቁ ምን ይላል? በመጀመሪያ እንደወረደ ነው እንግዲህ የማነበው ከዚያ በኋላ ደግሞ ቃል በቃል። ትንታኔ እየሰጠሁ የምሄድበት ይሆናል ማለት ነው። ስልኬን በጣም እጠቀመዋለሁ እጠቀማለሁ ሁሌ እየፈተሽኩ ነው። በማለዳ ምን ምን ነገር ነቅቼ አመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆች ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ ሰዓት ያልፋል ይህ ጤናማ አይደለም። ሌሎቹ ነገሮችን ማድረግ አለብኝ። እንደማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የስክሪን ጊዜዬን መቀነስ አለብኝ። ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው። ግን ቁጥጥር ያስፈልጋል ይላል። እሺ እንግዲህ ይሄንን አረፍተ ነገር እንደ አጠቃላይ ምንድነው? አረፍተ ነገር በአረፍተ ነገር እያነበብኩኝ የእያንዳንዱን አረፍተ ነገር ሀሳብ በዚች በተሰጠችኝ ደቂቃ ውስጥ ለማብራራት እሞክራለሁ ማለት ነው። አሁን ወደ ማብራራት ወደ ትንታኔ እንሄዳለን ማለት ነው። ስልኬን በጣም እጠቀማለሁ ይላል እንግዲህ ይሄ ሰው ምናልባትም ስልኩን በተለያዩ ማህበራዊ ሚዲያዎች ሊሆን ይችላል። ወይም ደግሞ ብቻ ለስልክ ጥሪም ሊሆን ይችላል። ለማህበራዊ ሚዲያ ላይ እንግዲህ የተለያዩ መረጃዎችን በመፈለግ ወይም ደግሞ በማጋራት ሊሆን ይችላል። ስልኩን ብቻ ለብዙ ነገር እንደሚጠቀም በዚህ አረፍተ ነገር እየገለጸልን ነው ማለት ነው። ሁሌ እየፈተሽኩ ነው ይላል። እንግዲህ ምናልባትም የስልኩን ደህንነት እየፈተሽኩ ነው ሲል ቼክ እያደረገ እያረጋገጠ ማለት ነው ማለት። የስልኩ ደህንነት ሊሆን ይችላል የስልኩን ደግሞ ምንም ያልተ ምናልባት ያልተሰረቀ ለመሆኑ። እንዳይሰረቅ ማለት ነው ለስልኩ ልዩ ጥንቃቄ እንደሚያደርግለት ነው ሁሌም እየፈተሽኩ ነው ሲል። እንትኑ እያደረገለት ምንድነው? ፈተሸ ማለት ማለት ነው። ጥንቃቄ ማድረግ ነው እና ሁሌም ለስልኬ ጥንቃቄ አደርጋለሁ ለማለት የተገለጸ ሀሳብ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ ይላል። እንግዲህ ምንድነው? በማለዳ ምን ምን ገና ነቅቼ እመለከታለሁ ሲል ምን ማለት ነው። በማለዳ ገና እንደነቃ ብቻ የሚፈልጋቸውን ነገሮች እንደሚመለከት ይኸው እየገለጸልን ማለት ነው። ብዙ ነገሮችን ምን ምን ሲል? እንግዲህ ብዙ ብዙ ነገሮችን እንደነቃ በጠዋቱ ማለት ነው። ስልኩን ከፍቶ ምናልባትም በተለያዩ ማህበራዊ ሚዲያ በመግባት ወይም ደግሞ የተደወሉ ስልኮችን ሁሉ መልስ በመስጠት ሊሆን ይችላል። ብዙ ነገሮችን በስልኩ ጠዋት እንደነቃ ከእንቅልፉ እንደሚመለከት ነው የሚያብራራ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ይላል። እንደ ፌስቡክ ዩቲዩብ ቴሌግራም የቲክቶክ አይነት ነገሮችን ነው እነሱን ከፍቼ ቀጥታ እንግዲህ ምን አዲስ ነገር እንዳለ ሀሳብ መረጃ አያለው እቀበላለሁ ለማለት ነው። ወዳጆች ምን? እንዳደረጉ እያየሁ ነው እነዚህ ስለዚህ ያንን ከፍቶ ወደ ማህበራዊ ሚዲያ ከገባ በኋላ የእሱ ወዳጆቹ ሁሉ ምን ምን ነገር እንዳአጋሩ ያንን አያለሁ እመለከታለሁ እያለ ነው። ከዚያ በኋላ ደግሞ መልእክቶችን እመልሳለሁ ይላል ምናልባትም እንግዲህ እነዚህ ጓደኞቹ የላኩለት ጥያቄ ሊሆን ይችላል ብቻ እንግዲህ አስተያየትም እንዲሰጥ ሊሆን ይችላል ምን ምን ያደርጋል ማለት ነው። እሱም እንደ ጥያቄያቸው መልስ ይሰጣል ማለት ነው። ሰዓታት ያልፋሉ ሰዓታት ያልፋሉ እንግዲህ ያንን እያየ ብዙ ጊዜ ያሳልፋል ማለት ነው። ይህ ጤናማ አይደለም በቃ ጊዜውን እዚያ ላይ ዝም ብሎ ቁጭ ብሎ ጊዜውን ማሳለፍ ጥሩ። ጤና ጤናማ ስላልሆነ ይህንን ብዙ ጊዜ ስልክ በማየት ጊዜያችሁን አታሳልፉ ለማለት ነው። ሌሎች ነገሮች ማድረግ አለብኝ ይላል ሌሎች ስራዎችንም መስራት ስላለበት የግዴታ እዚያ ላይ ያን ያህል ጊዜ ማጥፋት ተገቢ አይደለም እያለ እየመከረን ነው ማለት ነው። እንደ ማንበብ ወይም የአካል ብቃት እንቅስቃሴ እንግዲህ ሌሎች ነገሮች ሲባል ማንበብ ሊሆን ይችላል ወይም የአካል ብቃት እንቅስቃሴ። የአካል ብቃት እንቅስቃሴ ማድረግ እንዳለብን በዚህ አረፍተ ነገር አረጋግጦ እየነገረን ነው ማለት ነው። ግን ስልኬ ያስገርፈኛል ይላል እንግዲህ እንደዚህ አይነት ስራ ሲሰራ ምናልባትም እንግዲህ ጊዜ ከማጥፋቱ አንፃር ማለት ነው ወላጆቹ ይገርፉታል ማለት ነው እንግዲህ ይሄንን ልጅ። አስተያየቶችን ማንበብ እወዳለሁ ኦኬ ሰዎችን የሚሰጡትን በአንድ ርዕሰ ጉዳይ ላይ ወይም ቪዲዮ ላይ። ሌሎች የሚሰጡትን አስተያየት እንግዲህ እያነበበ በእነዚያ አስተያየት እሱ ይደሰታል ማለት ነው እወዳለሁ። ስለዚህ ቪዲዮዎችን እመለከታለሁ ቪዲዮዎችን እንግዲህ እንደ አይነት አስተያየቶችን ለማግኘት ቪዲዮ ይመለከታል ማለት ነው። የስክሪን ጊዜን መቀነስ አለብኝ ይላል ተጠቃሚ መሆን ይቻላል ይላል ወገን ይሄንን በማየት ተጠቃሚ መሆን እንደሚቻል ነው እያረጋገጠ የሚነግረን። ሚዛን

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ከምንም በፊትና ከምንም በላይ ልዩ ሀብታችን ሰላም ነውና። ይህንን አውዲዮ ለምትከታተሉ የሰው ልጅ በሙሉ ሰላም እንዴት አላችሁ? በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ። የንግድ ሀውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል። አዳዲስ ሰዎችን መጠቀም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስተዋውቄያለሁ ስለራሴ ተናግሬያለሁ ሌሎቹም ስለእነርሱ ነግረውኛል የንግድ ካርዶቹን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶቹ ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን። ይህን እድል አመሰግናለሁ የስራ አውታር መረብ ለእድገት አስፈላጊ ነው። ይላል። እንግዲህ ጥያቄው ደስ እሚል ነው። ይሄ በዚህ እንግዲህ በዚህ እንደ አጠቃላይ በዚህ አንቀጽ ሊተላለፍ የተፈለገው መልእክት ምንድነው? ሰዎቹ እንግዲህ ስራቸውን ሲሰሩ በተለይ በንግዱ አለም ያሉ ሰዎች ማለት ነው። አምራች እና ተጠቃሚ እንግዲህ በዚህ መካከል ጥልቅ የሆነ የስራ ትስስር መፍጠር አስፈላጊ እንደሆነ ነው። እንግዲህ በዚህ አረፍተ ነገር እያብራራልን ያለ ወይም ደግሞ ከልምድ አንፃርም እንደዚሁ ተሰዎች ጋር አብሮ መስራት እጅግ በጣም ብዙ አዳዲስ ነገሮችን ለሰዎች ሊያስገኝ እንደሚችል። ልዩ ልዩ ፈጠራዎችን ሊያስገኝ እንደሚችል። በቡድን ወይም ደግሞ በመተባበር መስራት ያለውን ጠቀሜታ ነው እያብራራልን ያለ። አሁን ዐረፍተ ነገር በዐረፍተ ነገር ትንታኔ ለመስጠት እሞክራለሁ ማለት ነው። የንግድ አውታረ መረብ ዝግጅት ላይ ነበርኩ ይላል እንግዲህ ይሄ ንግድም የንግድ አውታር መረብ ስንል ምንድነው? በመስመር ላይ የመስመር ላይ የገበያ ዝግጅት ማለት የገበያ የግብይት አፈጻጸም ላይ እየሰራ እንደነበረ ነው። እየገለጸልን ያለ ከዚያ ብዙ ባለሙያዎች ተሰብስበዋል። አለ በዚህ እንግዲህ በንግድ አውታረ መረብ ዝግጅት ላይ ይህንን በተመለከተ ልዩ ሙያ ያላቸው ልዩ ተሰጦ ልዩ ብቃት ያላቸው የተለያዩ ባለሙያው ተሰብስበው እንደነበረ ይገልጻል። አዳዲስ ሰዎችን መጠቀም እድል ነው። በዚህ አጋጣሚ ደሞ አዳዲስ ሰዎችን አግኝተነ የእነሱን እውቀት መጠቀም ልዩ እድል ፈጥሮልን ነበር ለማለት ነው። እንግዲህ አዳዲስ ሰዎችን መጠቀም እድል ነው ሲህን ማለት ነው። እየው እንግዲህ የቋንቋው ባለቤት ስላልሆነ የጻፈው አካል ማለት ነው አንዳንድ የሰዋሰዋዊ ስህተት ሊፈጠር ስለሚችል እሱን ይኸው በተቻለ መጠን እያስተካከልኩ እሄዳለሁ ማለት ነው። አዳዲስ ሰዎችን መጠቀም እድል ነው ማለት ሳይሆን እነዚህ አዳዲስ ሰዎች ማለት ነው። እሱ በልዩ ሁኔታ ይህንን አውታረ መረብን እንዲጠቀም እድል ፈጥረውለታል እነዚህ ልዩ ብቃት ያላቸው ሰዎች እያለን ነው ማለት ነው። ስለዚህ በመጀመሪያ ትንሽ ፈርሁ አለ እንግዲህ እዚያ ስብሰባ ላይ እንግዲህ አብሮ እሱም አንዱ ታዳሚ ነውና። እዚህ ስብሰባ ላይ እንግዲህ አብሮ ሲታደም መጀመሪያ ላይ ይፈራል ምክንያቱም እማያውቃቸው ሰዎች ናቸው። እንግዲህ ምናልባት በቋንቋም ሊሆን ይችላል። እማይግባቡ ምናልባትም እንግዲህ በዘር ሀረጋቸውም ስነሄድ ምናልባት የተለያየ ቦታ ላይ የመጡ ሰዎች ሊሆኑ ስለሚችሉ እንዲሁ ፊዚካሊ እማያቸው ሊፈራቸው ይችላል ማለት ነው። ግን ወደ አንድ ቡድን ቀረቡኩ ኦኬ ቀስ እያለ ወደ አንደኛው ግሩፕ ቀረብ ብሎ ሀሳባቸውን እንግዲህ ሊጋራ ጠጋ አለ ማለት ነው። ራሱን ራሴን አስተዋወቅኩ አስተዋውቄያለሁ። ሆክ የራሱን አስተዋወቀ ለነሱ ማለት ማን እንደሚባል ከየት እንደመጣ የምን ባለሙያ እንደሆነ። እኔ እገሌ እባላለሁኝ የዚህ ባለሙያ ነኝ ከዚህ ሀገር ነው የመጣሁ ብሎ ራሱን አስተዋወቀ ማለት ነው። ስለዚህ ስለ ስራዬ ተናግሬያለሁ ስራውም ምን? በምን ላይ እየሰራ እንደሆነ ግልጽ አድርጎ ነግሯቸዋል። ሌሎቹም ስለ እነርሱ ነግረውኛል እነርሱም በዚሁ ልክ ማለት ደግሞ ምንድነው እኔ ከሌ እባላለሁኝ ከዚህ ቦታ ነው የመጣሁትኝ በዚህ የስራ መስክ ለዚህን ያላመት። ስሰራ የኖርኩ ሰው ነኝ ልምድ አለኝ። ስለዚህ እያለ የራሱን እንግዲህ የስራ ተሞክሮ ይገልጻል ማለት ነው። ስለዚህ የንግድ ካርዶች ተለዋወጥን ከዚያ በኋላ እንግዲህ ሁለቱም እነዚህ ሰዎች ሁሉም ሰዎች ማለት ነው በንግዱ አለም የሚሰሩ ሰዎች ስለሆኑ። በምን በምን የንግድ ስራ ላይ እንደተሰማሩ የንግድ ካርድ ተቀያየሩ ማለት ነው ተለዋወጥን ማለት ተቀያየርን ማለት ነው። የእሱ ለዚያ ያንን ደግሞ ለእሱ ማለት ነው የሚገርም የሙያ አጋጣሚዎችን ሰማሁ ስለዚህ ይሄ ስብሰባ ለሱ ልዩ የሆነ የሙያ ዘርፎችን እንዲያውቅ ትልቅ እድል ፈጠረልኝ እያለኝ ነው እያለን ነው ማለት ነው። ስለዚህ አንዳንዶቹ ምክር ሰጥተውኛል ስለዚህ አንድ እንግዲህ በንግድ ስራ ላይ ሲሰራ እንዴት አድርጎ መስራት እንዳለበት መቼ መስራት እንዳለበት። ከተሞክሮ አንፃር እጅግ በጣም ገንቢ ገንቢ የሆኑ ልዩ ልዩ ምክሮችን መከሩኝ እያለን ነው። የመገናኘት ግንኙነት መፍጠር ያስፈልጋል። ስለዚህ ግንኙነት እንትን እንደነዚህ አይነት ሰዎች ጋራ በአካል እየተሰበሰቡ። መወያየት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

እሺ አመሰግናለሁ እንግዲህ በቅድሚያ ከምንም በላይ ሰላምታ ይቀድማልና ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን ይሄን ኦውዲዮ ለሚከታተል ሁሉ እያሰማሁ ማለት ነው። ቃለ መጠይቁን በድምጽ በማንበብ አሰማና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁኝ። አሁን ወደ ጋር ለመጠይቁ እንሄዳለን። መጽሐፍ ማንበብ የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍ እፈልጋለሁ ታሪኮች አለም ይከፍታሉ። ምናባዊ ቦታዎችን እጎበኛለሁ አዳዲስ ነገሮችንም አላለሁ። አንዳንድ መጽሐፍት ያለ ቃሉ ያለቃሉ ያልቃሉ ለማለት ነው። ሌሎቹ ያስቃሉ። አንዳንድ መጽሐፍት ያስደምማሉ ለማለት ነው። ሌሎቹ ያስቃሉ ደራሲዎች ብልህ ናቸው ቃላቸውን ልብ ይነኩታል። ምሽት ላይ ከመተኛቴ በፊት እነባለሁ ቤተ መጻፍት መሄድ እወዳለሁ። መጽሐፍ መጽሐፎች ጥበብ ይሰጣሉ የተለያዩ አስተሳሰቦችን እረዳለው ማንበብ አእምሮን ያድጋል ይላል። እንግዲህ ይሄንን አንድ አንቀፅ ነው ይሄ አንቀፅ። ምናልባት እንግዲህ ሊያስተላልፈው የፈለገው መልእክት ምንድነው? መጽሐፍ ማንበብ ምን ያክል ጠቃሚ እንደሆነና እንደዚሁም ደግሞ መፅሐፍትን በማንበብ ልዩ ልዩ እውቀትን መቅሰም እንደሚቻል የሚያብራራ ወይም የሚተነትን ነው። ስለዚህ መፅሐፍቶች ምናልባትም በይዘታቸው የሚያስቁ የሚያስገርሙ የሚያስደምሙ አይነት ይዘት ያላቸው መፅሐፍቶችም አሉ እንግዲህ ይኸው በውስጣቸው በያዙት ይዘት ማለት ነው። ስለዚህ ስለተለያዩ መፅሐፍተ ጥቅም መፅሐፍትን በማንበብ ስለሚገኝ ጥቅም ነው። የሚያወራ እና ስለዚህ በዚያ ጉዳይ እንግዲህ እያንዳንዱን አርፍተ ነገር እያነበብኩኝ እያንዳንዱን አርፍተ ነገር። መልስ ወይም ደግሞ ተጨማሪ ሀተታ እሰጥበታለሁ ማለት ነው። መጽሐፍ ማንበብ የምወደው ተግባር ነው ይላል እንግዲህ ይሄ ሰው ማለት ነው። ብዙ አይነት ተግባራትን ይሰራል ከስራዎቹ ውስጥ ግን መጽሐፍ ማንበብ በጣም የሚወደው የእለት ተእለት ተግባሩ ነው ማለት ነው። በየሳምንቱ አዳዲስ መጽሐፍት እፈልጋለሁ እነዚህ አዳዲስ በተለይ ወቅቱን ያማከሉ መፅሐፍትን እየፈለኩኝ እነሱን ማንበብ የምወደው ስራዬ ወይም ተግባሬ ነው እያለን ነው ማለት ነው። ታሪኮች አለም ይከፍታሉ ይላል እንግዲህ ታሪኮች አለም ይከፍታሉ ሲል ምንድነው? በአለም ላይ ያሉ የተለያዩ እውቀቶችን እንድናይ በቃ የፊት መስታወት ናቸው ታሪኮችን ማንበብ እያለን ነው ማለት ነው። ታሪክ ማንበብ በአለም ላይ የተፈፀሙ ሁሉም ወይም ደግሞ በአለም ላይ ያሉ ድርጊቶችን ልክ እንደ መስታወት ፍንትው አድርገው እንደሚያሳዩ መስታወት በግልጽ የምንረዳው መፅሐፍትን በማንበብ ነው የታሪክ መፅሐፍትን በማንበብ ነው እያለን ነው። ምናባዊ ቦታዎችን እጎበኛለሁ ይላል እንግዲህ እነዚህ መፅሐፍቶች ማለት ምን ማለት ነው? በምናባዊ ድርሰታቸው ራሱ ምናባዊ ድርሰት ሊሆን ይችላል ይሄ። ታሪካዊ ሊሆን ይችላል ምናባዊ ሊሆን ይችላል ወይም ደግሞ ብቻ ፁሁፎቹ በተለያየ አይነት ይዘት ስለሚደረሱ ስለሚፃፉ ማለት ነው። ያንን ስናነብ እንግዲህ ምንድነው? በምናባዊ በምህድ ቦታዎችን እጎበኛለሁ ሲል ምን ማለቱ ነው? እንግዲህ ቦታዎችን በአካል ሄዶ ሳይሆን መፅሐፍቱን ሲያነብ ቦታዎቹ ምን ሊመስል እንደሚችሉ በደንብ ግልጽ አድርጎ እያሳወቀው ስለሆነ በምናብ እያየኋቸው ነው እየጎበኘኋቸው ነው እነዚህ መጽሐፍት ሳነብ እያለ ነው ያን ወቅቱንና ቦታውን ሆኖ እየተገኘ ማለት ነው በሀሳብ ነው ይሄ ኢማጅነሪ ነው ማለት ነው። ስለዚህ አዳዲስ ነገሮችን እማራለሁ መፃህፍትን በማንበብ እኔ የማላውቀውን ነገር ሁሉ ብዙ አዳዲስ ነገሮችን ከመፅሐፍት እማራለሁ እያለን ነው ማለት ነው። አንዳንድ መጽሐፍት ያልቃሉ ሌሎቹ ያስቃሉ አለ እንግዲህ ያለ ያለቃሉ ሲል ምን ለማለት ነው? አንዳንድ መጽሐፍት ያስቃሉ አንዳንዶቹ ደግሞ እንግዲህ ምናልባትም ሊያሳዝኑ ወይም ደግሞ ምርምር ውስጥ ያስገባሉ ማለት ነው። ደራሲዎች ብልህ ናቸው እንግዲህ እነዚህን መጽሐፍት የሚደርሱ ሰዎች በአስተሳሰባቸው እንደው ከየትኛውም ማህበረሰብ ልዩ ተሰጦ ያላቸው እና ብቁ ወይም ደግሞ ባለምጡቅ አእምሮ ያ ሰዎች ናቸው ማለት ነው። ስለዚህ ቃላቸው ልብ ይነኩታል። ይሄን ጽሁፍ ለመጻፍ የተጠቀሙት ቃል ልብ ይነካል ማለት ልብ ይሰብራል ልብ ከልብ ውስጥ አይወጣም አይድረስ ይዘት አላቸው ቃላቶቹ ራሱ እያለን ነው ማለት ነው። ምሽት ላይ ከመተኛቴ በፊት እናባለሁ ማለት እነባለሁ ሲል ምን ማለቱ ነው? እነባለሁ ሲል እተኛለሁ ለማለት ነው። ቤተ መጻህፍት መሄድ እወዳለሁ ይላል እንግዲህ ቤተ መጻህፍት በመሄድ ይሄ ሰው ምንድነው ማለት ነው? መጽሐፍቶችን በማንም ሀሳብ ስለሚያገኝ ማለት ነው። ከዚያ ደግሞ መጽሐፎች ጥበብ ይሰጣሉ ይላል አዎ መጽሐፍትን በማንበብ ልዩ ልዩ ጥበብ ማግኘት ስለሚችል ማለት ነው። የተለያዩ አስተሳሰቦችን እረዳለሁ ይላል ማንበብ አእምሮን ያሳድጋል ይላል እውነት ነው። እንግዲህ ሁሉም እንግዲህ በዚህ ሀሳብ የተገለጸው ሀሳብ ጠቅላላ እውነታ ነው አወንታዊ ነገር ነው እንቀበላለን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

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ከሁሉም በላይ ሰላም ይበልጣልና ለሰላም ትልቅ ቫልዩ ስላለን ማለት ነው። ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመኹኝ ቃለመጠይቁን በንባብ አስደምጥና ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን። ከመንገድ ላይ ምግብ ለመግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክሪሲፕ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአወካዶ ወይም ከአወካዶ ወይም ከማንጎ ከአወካዶ ወይም ከማንጎ። ሻጮች ፈጣን ናቸው በቀጥታ ከፊትህ ያዘጋጁታል ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል። ይህ የተለመደ ልምድ ነው ይላል እንግዲህ ቃለመጠይቁ ስለዚህ በዚህ ቃለመጠየቅ ላይ። እንግዲህ ጠቅልል ያለ ሀሳብ መስጠት አይቻልም። ለምን ቢባል። በዚህ ቃለ መጠየቅ ላይ እጅግ በጣም ዘርፈ ብዙ ሀሳቦች ናቸው እየተዘረ እየተገለጹ ያሉ። ለምሳሌ መንገድ ላይ ከሚዘጋጁ ምግቦች እንግዲህ ምንድነው? መግዛት እንደሚፈልግ አንድ ሀሳብ አለ አለ። በሌላ በኩል ደግሞ ምንድነው? ከጓደኞቹ ጋር አብሮ እንደሚጓዝ የሚገልጽ ሀሳብ አለ። እንደዚህም ደግሞ እንግዲህ እያንዳንዳቸው ደግሞ ምግቦቹ የተለያዩ እንደሆኑ በዚሁ ልክ የሚያትት የተለያየ ሀሳብ ያሉት። አንቀጽ ናቸው ዝሮ ዝሮ ወጥ የሆነ ሀሳብ ስለሌለው እያንዳንዱን አረፍተ ነገር እያነበብኩኝ ለእያንዳንዱ አረፍተ ነገር። ተጨማሪ ማብራሪያ ወይም ትንታኔ የምሰጥ ይሆናል አሁን ወደ ትንታኔ ሆነን አይደለንም ማለት ነው። ከመንገድ ላይ ምግብ መግዛት እወዳለሁ ይላል ይሄ ማለት ማለት ነው። እንግዲህ ለምግብ አገልግሎት የሚውሉ የተለያዩ ምግቦች ሰዎች ማለት ነው። በቀላሉ ሰው እንዲገዛቸው ሰው በሚጓዝበት መንገድ ላይ ይቀመጡና የ እንግዲህ የበሰለም ሊሆን ይችላል። ወይም ደግሞ እንግዲህ ተልጦ የሚበላ ሊሆን ይችላል። ብቻ ለምግብ አገልግሎት የሚውለውን ምግብ ሰዎቹ ማለት ነው። መስመር ላይ ህዝብ በሚንቀሳቀስበት መንገድ አካባቢ ላይ ተቀምጠው ለሰው ልጅ እንግዲህ ያንን ምግብ በመሸጥ የሚተዳደሩ ሰዎች አሉ ማለት ነው። ያ ማለት ምንድነው? የግዴታ እነዚህ የሚበሉ ነገሮች ወይም ገበያ ላይ ብቻ ወይም ምግብ ቤት ብቻ ሳይሆን። መንገድ ሰው በሚንቀሳቀስባቸው አካባቢ ሁሉ ይኸው የማህበረሰቡን ለማግኘት ሲሉ ነው እዚያ ላይ እየተቀመጡ እንደሚሸጡ የሚያጠይቅ አረፍተ ነገር ነው። ብዙ አማራጮች አሉ ይላል እንግዲህ የምን አማራጮች እንደሆኑ። የምን አማራጭ መንገዶች እንደሆኑ ግልጽ በሆነ ቋንቋ ባይቀመጥም ምናልባት እንግዲህ አንድን ስራ ለመስራት የምንከተለው መንገዶች የተለያዩ መንገዶች ሊሆኑ ይችላሉ ስለዚህ። ብዙ አማራጮች አሉ ሲባል ወይም እንግዲህ የገንዘብ ማግኛ አማራጮች ሊሆኑ ይችላሉ ወይም ደግሞ ከቦታ ወደ ቦታ ስንቀሳቀስ የምንጠቀመውን የትራንስፖርት አይነት አማራጮችም ሊሆን ይችላል። ዙሮ ግን አማራጮች ሲል የተለያዩ አማራጮች እንዳሉን ነው። እንግዲህ አንድን ስራ ለመስራት ማለት ነው። ሳምቡሳ በጣም ጣፋጭ ነው ይላል እንግዲህ ሳምቡሳ እንደሚታወቀው ጣፋጭ ከሚባሉ ምግቦች አንዱ ነው ማለት ነው። ሞቅ ያለና ክሪስፕ ነው ይላል አዎ ሞቅ ያለና ክሪስፕ ነው እንግዲህ ሳንቡሳ ማለት ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው ይላል የእንቁላል ሳንድዊች ጠዋት ጠዋት መመገብ እንግዲህ ጥሩ ምግብ ነው ማለት ነው። በተለይ ጠዋት ጠዋት ስንወስደው እያለ ነው። ፍሬሽ ጁስ እገዛለሁ ይላል። እንግዲህ ጁስ ጁስ እንግዲህ ምናልባትም ከአቮካዶ ከተለያዩ አይነት ፍራፍሬዎች ሊዘጋጅ ይችላል። ስለዚህ እሱን ደግሞ የቆየውን ሳይሆን ፍረሽ የሆነውን ጁስ ነው እንግዲህ መጠቀም ያለብን እያለ ነው። ሲዘገይ በተለያዩ እንግዲህ ባክቴሪያ ተህዋስያን እንትን ይልና ይጎዳና በሽታ ሊሆነን ስለሚችል ፍሬሹን እንጠቀም ለማለት ነው። ከአቮካዶ ወይም ከማንጎ ይሄ ፍሬሽ ጁሱም ከምንድነው? ከአቮካዶ ወይም ከማንጎ ሊዘጋጅ እንደሚችል እያብራራልን ነው ማለት ነው። ዋጋው ርካሽ ነው እንግዲህ። ማነው? ከአቡካዶ ወይም ከማንጎ ሻጮች ፈጣን ናቸው ይላል እንግዲህ ይሄን ጁስ የሚያዘጋጁ ሰዎች ማለት ነው። በቃ ፈጣን ናቸው ንቁ ናቸው እያለን ነው ማለት ነው ማለት ቶሎ መግባባት ይችላሉ ከሰው ጋር እያለ ነው። በቀጥታ በፊትህ ያዘጋጁታል ይላል እንግዲህ ይሄንን ፍረሽ የሆነውን ጁስ ማለት ነው። አይን በአይን እያየሃቸው አዘጋጅተው የሚሰጡህ ናቸው ይሄን ሲያዘጋጁ ፈጣን ናቸው ቀልጣፋ ናቸው ንቁ ናቸው እያለን ነው። ዋጋው ርካሽ ነው ዋጋውም ተመጣጣኝ ነው ኮስቲ አይደለም ያን ያህል ብዙ ገንዘብ አይጠይቅም ይሄን ለመጠቀም እያለን ነው። ከጓደኞች ጋር አብረን እንገዛለን ይላል እንግዲህ ይሄንን ብቻዬን ሳይሆን አብረን ከጓደኞቼ ጋር ገብተናል እንጠቀማለን ለማለት ነው። የመንገድ ምግብ በልዩ ጣዕም አለው ይላል። እንግዲህ መንገድ ላይ የሚዘጋጁ ምግቦች በጣማቸው ይለያሉ ጣፋጭ ናቸው እያለን ነው። በየቦተው ይገኛል ይላል። በየቦታውም እናገኛቸዋለን ይሄ የተለመደ ተግባር ነው ይላል።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

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በላይ ሰላም ነውና ለሰው ልጅ ወሳኙ ይህንን አውዲዮ ለምትከታተሉ ወይም ለምታዳምጡ የሰው ልጆች በሙሉ ሰላም እንዴት አላቸሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለ መጠይቁን በንባብ አነባለሁ ማለት ነው። ይህንን አውዲዮ ለምትከታተሉ ወይም ለምታዳምጡ የሰው ልጆች በሙሉ ሰላም እንዴት አላቸሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለ መጠይቁን በንባብ አነባለሁ ማለት ነው። ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ ሀገር ውስጥ እና ውጭ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎቹ አሳዛኝ ናቸው። መረጃ ያብራሩልናል አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳል ይላል። እንግዲህ በዚህ አረፍተ ነገር ላይ እንግዲህ በዋናነት ሊተላለፍ የተፈለገው መልእክት ምንድነው? ሰውየው ብዙ ጊዜ ምሽት ምሽት ላይ የተለያዩ ቻናሎች ላይ እየገባ በአለምና በሀገር ውስጥና በውጪው አለም ላይ ምን አዳዲስ ነገሮች እንደተፈጠሩ ትኩስ ትኩስ የሆኑ ዜናዎችን ማዳመጥ እንደሚፈልግ ነው በዋናነት የሚያትተው። ነገር ግን ከዚህም በተለየ መልኩ ደግሞ የሌላ አዲስ ሀሳቦችም አሉ። ከቤተሰብ ጋር እንወያያለን ስለምን ነገር እንደሚወያዩ እዚህ ጋር ግልጽ የሆነ ነገር የለም። እንደዚሁም ደግሞ ምን? ምን ስራ እንደሆነ እንጃ ስራው ባይታወቅም ሰላሳ ደቂቃ ያህል ይወስዳል ይላል። የሚሰራው ስራ ነው እንግዲህ ምን ስራ እንደሆነ አይታወቅም። ዝሮ ዝሮ እንግዲህ በዚህ አረፍተ ነገር ላይ ያለው ሀሳብ ምንድነው? ማታ ማታ ላይ የተደያዩ ቻናሎች ላይ እየገባ ዳዲስ የእለቱን ዜናዎች ማዳመጥ እንደሚፈልግ መስማት እንደሚፈልግ ሰውየው በዚህ አንቀጽ ሙሉ ሀሳቡን ገልጿል ማለት ነው። ከዚህ በተጨማሪ እንግዲህ እያንዳንዱን አረፍተ ነገር ማለት ነው በድምጽ አሰምቼ ብዬ እያነበብኩኝ የውን ትንታኔ ወይም ተጨማሪ ሀሳብ ማብራሪያ አደርጋለሁ ማለት ነው። ወደ ማብራሪያችን እንሄዳለን። ምሽት ላይ ዜና እመለከታለሁ ይላል። እሺ እንግዲህ ዜና የሚከታተልበት ሰአቱም መቼ ነው? ማለት ነው ከቀኑ ምሽቱ ሰዓት ላይ ማለት ነው ከሃያ አራቱ ሰዓት ውስጥ በተለይ ማታ ማታ ምሽት አካባቢ ላይ ነው ዜና የሚከታተል ማለት ነው። ሌላውን ሰዓት ምናልባትም በስራ እያሳለፈ ሊሆን ይችላል በሌላ ስራ ማለት ነው ይሄ ሰው። ስለዚህ ምን እየተፈጠረ እንደሆነ ማወቅ እወዳለሁ እንግዲህ በአለም ዙሪያ ምን እየተፈጠረ እንደሆነ ዜና በመከታተል መረዳት ይችላል ይሄ ሰው ማለት ነው። ሀገር ውስጥና ውጭ ዜና ይኖራል እንግዲህ። ምንድነው? የሀገር ውስጥና የውጭ ዜና እንግዲህ በተለያዩ ቻናሎች ላይ ይተላለፋል። ስለዚህ ሲፈልግ የሀገር ውስጥ ሳይፈልግ ደግሞ የውጭ እንደ ፍላጎቱ ዜና መከታተል ይችላል ምሽት ላይ እና በአለም ዙሪያ ምን እየተፈጠረ እንደሆነ በቀላሉ መረዳት ይችላል ማለት ነው። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎቹ አሳዛኝ ናቸው ይላል። እንግዲህ የሚሰማቸው ዜናዎች ሁሉ አስደሳችም አይደሉም ወይም አሳዛኝ አይደሉም ከፊሎቹ አሳዛኝ ሲሆኑ ከፊሎቹ ደግሞ ደስ የሚሉ ወይም ደግሞ ምንድነው አዳዲስ በቃ የሆነ ደስታ የሚፈጥሩ ዜናዎችን ይሰማል ማለት ነው። በሌላ በኩል ደግሞ ምናልባትም እንግዲህ የሰው ልጅ የቀሰፈ ወይም ደግሞ ተፈጥሮአዊ የሆነ አስቸጋሪ ሁኔታ ማለትም ሰው ሲሞት ሊሆን ይችላል። ወይም ደግሞ ተፈጥሮአዊ የሆነ ችግሮች ሲከሰቱ እንደ ቮልካኒክ አክቲቪቲ እንደ መሬት መንቀጥቀጥ አይነት አስቀያሚ ወይም ደግሞ እንግዲህ አስከፊ ዜናዎች ሊሆኑ ይችላሉ። እነሱ ያስከፋሉ ነው የሚል ሌሎቹ አሳዛኝ ናቸው የሚለው ማለት ነው የአየር ሁኔታ መረጃ ይሰጣል። ኦኬ በዚህ በተ ማታ ምሽት ዜና ስትከታተል። የአየር ሁኔታ መረጃዎችም በየ እንደየአካባቢው ምን ሊመስል እንደሚችል ምን ማለት ቀዝቃዛ ነው ሞቃታማ አየር ፀባይ ነው የሚለውን እንደ እንደ አካባቢው እና እንደየሰአቱ አብሮ በዚህ በዜና መልክ ይቀርባል እና ያንንም መከታተል እችላለሁኝ እያለ ነው። እወዳለሁ እያለ ነው። ከዚያ በኋላ የስፖርት ውጤቶች እወዳለሁ እንግዲህ የስፖርት ውጤቶች ሲል ለምሳሌ አርሰናል ከማንችስተር እከሌ ከእከሌ ጋር ገጥመው ውጤታቸው እንግዲህ እንደዚህ በእንደዚህ ማለት ሶስት ለሁለት ሊሆን ይችላል ዜሮ ለዜሮ ሊሆን ይችላል አንድ ለሁለት ሊሆን ይችላል። በዚህ ልክ ውጤቱ ማለት የጨዋታው ውድድር በዚህ ልክ አልቋል የሚሉ አይነ ዜናዎችን መስማት የስፖርት ውጤቶችን ማዳመጥ ደስ ይለኛል እያልን ነው ማለት ነው። ጋዜጠኞች መረጃ ያብራርሩናል ይላል። እንግዲህ ጋዜጠኞች የያዙትን መረጃ አብራርተው ያቀርቡልናል እያለ ነው። እሺ አንዳንዴ ጊዜ ከቤተሰብ ጋር እንወያያለን እንግዲህ ስለምን ርዕሰ ጉዳይ እንደሆነ ግልጽ ባይሆንም ሀሳቡ ምናልባትም እንግዲህ እዚህ ከሚያዳምጠው ዜና ጋር በተያያዘ ሊሆን ይችላል። ከቤተሰቡ ጋራ እንዴት ሆነ ለምን ሆነ መቼ ሆነ በሚል ሁኔታ ሊሆን ይችላል። ውይይት እንደሚያደርጉ ነው እንግዲህ በዚህ አረፍተ ነገር የተገለጸው ማለት ነው። ዜና ዜና መከታተል አስፈላጊ ነው ይላል። አዎ ትክክል ነው። እንግዲህ የየእለቱን ዜና ማዳመጥ ተገቢ ነው። ለሠላሳ ደቂቃ አለምን መረዳት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

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በላይ ሰላም ዋናው ወሳኙ ነው ለሰው ልጅ። እና ይሄ ድምጽ የሚሰማቸው የሰው ልጆች በሙሉ ሰላም እንዴት አላቸሁ በማለት የተከበረ ሰላምታዬን በድምጽ አሰምቼ እየተናገርኩ ወይም ደግሞ በድምጽ እያሰማሁኝ ከዛ በኋላ ቃለመጠየቁን ቃለመጠይቁን በድምጽ እያሰማሁ አነባለሁ ማለት ነው። ወደ ቃል መጠየቁ ያአትክልት ስራ ማድረግ እወዳለሁ። ትንሽ የአትክልት ቦታ አለኝ አተር አተር እና ቲማቲም እዘራለሁ። በየቀኑ ውሃ አጠጣለሁ ተክሎች ቀስ በቀስ ያድጋሉ። አዲስ ቅጠሎችም ሲመጡ ደስ ይለኛል። አፈር መንቀስ የአካል እንቅስቃሴ ነው እጆቼ ቆሻሻ ይሆናሉ። ግን ይህ ትክክለኛ ስራ ነው አበባዎችም እዘራለሁ ቀለሞችም ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል የአትክልት ስራ መደሰት እና ምርት ነው ይላል። ዳዊት ደስ የሚል ጥያቄ ነው። እንግዲህ አንቀጽ ነው ይሄ ጥያቄ አይደለም አንድ አንቀጽ ነው። በዚህ አንድ አንቀጽ ውስጥ እንግዲህ ሊተላለፍ የተፈለገው መልእክት ምንድነው የጓሮ አትክልቶች የተለያዩ የጓሮ አትክልቶች እንደአተር እና ቲማ አይነት ነገሮችን ሰውየው እንደሚያሳድግ፣ እንደሚንከባከብ፣ በየጊህዜ ውሃ እንደሚያጠጣቸው፣ በየጊዜው እንደሚኮተኩታቸው እንደዚሁም ደግሞ ያንን እንደዚህ እንክብካቤ ሲያደርግላቸው አዳዲስ ቅጠሎችን እንደሚያወጡ አዳዲስ ቅጠሎች ሲያወጡ ደግሞ እሱን በጣም እንዲህ እጅግ በጣም ሲበዛ እንደሚያስደስቱት የሚያትት እንግዲህ ስለ እንደው እንደ አጠቃላይ የአትክልት ስራ እሱን እንዴት እንደሚያስደስተው የሚያብራራ የሚያብራራ አንቀጽ ነው ማለት ነው። በዚህ አንቀጽ ውስጥ እንግዲህ ስለዚህ ጠቅላላ ሀሳቡ ይሄንን ይመስላል። ምናልባትም እንግዲህ ደቂቃ እስከሚያልቅ ድረስ እያንዳንዱን አረፍተ ነገር አረፍተ ነገር በአረፍተ ነገር እያነበብኩኝ ተጨማሪ ሀሳብ ወይም ማብራሪያ ማቅረብ እችላለሁ ማለት ነው። ወደ ትንታኔ እንሄዳለን አሁንም የአትክልት ስራ ማድረግ እወዳለሁ ይላል የአትክልት ስራ ማድረግ ሳይሆን የአትክልት ስራ ማለትም አትክልት መንከባከብ ማለት ነው። አትክልት መንከባከብ እወዳለሁ እያለን ነው። ትንሽ የአትክልት ቦታ አለኝ ይላል። በስፋቷ ጠባብ የሆነች የአትክልት ቦታ አለችኝ እና እዚያች አትክልት ቦታ ላይ የአትክልት ስራ መስራት ወይ ደግሞ አትክልት መንከባከብ ደስ ይለኛል እያለን ነው ማለት ነው። አተር እና ቲማቲም እዘራለሁ። ከአትክልት አይነቶች ደግሞ አተር እና ቲማቲም በብዛት እንግዲህ የማበቅላቸው ወይም ደግሞ የምንከባከባቸው የጓሮ አትክልቶቼ ናቸው እያለን ነው። በየቀኑ ውሃ አጠጣለሁ ይላል። እነዚህን አትክልቶች በየቀኑ ውሃ እንደሚያጠጣቸው ነው የሚገልጽልን። ተክሎቹ ቀስ በቀስ ያድጋሉ። እንግዲህ ልክ በዚህ ልክ የሚንከባከባቸው ተክሎች ማለት ነው በየጊዜው ቀስ እያሉ ያድጋሉ። ምክንያቱም አንድ እዚህ አይደለም እኮ እድገት ሲባል እንግዲህ የሰው ልጅም ከትንሽ ከመንቦላቸት ጀምሮ ነው እንግዲህ እስከ ትልቅ ደረጃ የሚደርሰው። እና እጽዋትም በዚሁ ልክ ቀስ በቀስ ነው የሚያድጉት ማለት ነው። አዲስ ቅጠሎች ሲወጡ ደስ ይለኛል አዎ። ምክንያቱም እጽዋቶች ሲያድጉ ሁሌም ቢሆን በየጊዜው በየ ያለማቋረጥ ማለት ነው ቀስ እያሉ 'ፕሮግረሲቭ ዲቨሎፕመንት' ነው ቀስ እያሉ ነው የሚያድጉት። ከዚያ ቀስ እያሉ ያድጋሉ ማለት ነው። በጣም ስለሚንከባከባቸው ማለት ነው። ስለዚህ አዳዲስ ቅጠሎችንም በዚሁ ልክ ያመጣሉ እያለን ነው። አፈር መንቀስ ያአካል እንቅስቃሴ ነው ይላል ምናልባት አፈር መንቀስ ሳይሆን አፈር መኮትኮት ወይም መቆፈር ሊሆን ይችላል። ይሄ ምንድነው ማለት ነው የአካል ብቃት እንቅስቃሴ አይነት ነው ትክክል ነው። እጆቼ ቆሻሻ ይሆናሉ ኦኬ ይሄን ስራ ስሰራ እጆቼ ይቆሽሻሉ እጆቼ ነው። ግን ይህ ትክክለኛ ስራ ነው ይህን ደግሞ የአፈር ስኮተኩት እጆቼ ቆሻሻ መንካታቸው ትክክል ነው ምንም ስህተት እየተፈጠረ አይደለም እያለ ነው። እጆቼ ቆሻሻ ማነው ከዚህ አበባዎች እዘራለሁ። ከእነዚህ ከጓሮ አትክልቶች በተጨማሪም የአበባ ምርት የሚሰጡ የተለያዩ የእጽዋት አይነቶችን እዘራለሁ አለማለሁ ጓሩዬ ላይ እያለን ነው። ቀለሞች ያስደስቱኛል ይላል። አዎ የተለያዩ የአበባዎች የአበባ ተኩሎች ሲያብቡ የአበባቸው ቀለም በቃ ደስ ይላል ይማርካል እያለ ነው። ትክክል ነው የራሴ ምግብ ማብቀል ለውጥ ነው ይላል። የራሴ ምግብ ማብቀል የራሴን የምግብ ፍጆታ ማብቀልና ማዝመር እና መጠቀም ትልቅ ለውጥ ነው። ምክንያቱም ሌሎች ጥገኛ አልሆንም ራሴን በራሴ አስተዳድራለሁ እያለ ነው እሺ ትክክል ነው። ተፈጥሮ ጋር መሆን ያረጋጋል ይላል ከተፈጥሮ ጋር ከተፈጥሮ ጋር መሆን ያረጋጋል። ይሄ ማለት ደግሞ ምን ማለት ነው እንግዲህ ተምንም በላይ ተፈጥሮ ሲባል እንግዲህ ንጹህ ነገር ነው። እኛ የሰው ልጆች ነን ተፈጥሮን እየረበሽን ተፈጥሮን እየበከልን ያለን እንጂ ተፈጥሮ በራሱ ንጹህ ነው። እና ከተፈጥሮ ጋር ስንሆን እኛም ራሱ ንጹህ ነገር ንጹህ የሆነ ጥሩ ነገር ነው የሚሰማን ማለት ነው። የአትክልት ስራ መደሰት ምርት ነው። የአትክልትን ስራም እንግዲህ በመስራት ያስደስታል እንደዚህም ውጤታማ ያደርጋል እያለን ነው። አመሰግናለሁ።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

እሺ አመሰግናለሁ እንግዲህ ከምንም በፊት ለሰው ልጅ ዋናው እናስፈላጊው ነገር ሰላምና ጤና ነውና እንግዲህ እንደተለመደው እኔም ሰላም እንዴት ናችሁ በማለት የተከበረ ሰላምታዬን እያቀረብኩኝ ቃለመጠይቁን በድምጽ አሰምቼ አነብ እና ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ትንታ ወደ ቃለ መጠይቁ። ልብስ የማጥብበት ቀን ሁሌ ረቡዕ ነው ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለም ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ እያሞኛለሁ። ምሽት መሸት መረጃ አስፈላጊ ነው። የምሽት መሸት መሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ጸሀዬ ያደርቃቸዋል ሹቷቸው ደስ የሚል ነው። ከደረቁ በኋላ እቀብላለሁ አንዳንድ ልብሶች እለብስ እለብድብሃለሁ ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው ሌም ማድረግ አለበት ይላል። እሺ እንግዲህ አንድም አረፍተ ነገሩ ይሄ አንቀጹ ማለት ነው ፊደላቱ የተስተካከሉ ስላልሆነ። አንዳንድ አረፍተ ነገሮችን ሳነብ የመንተባተብ ነገር አለ ምክንያቱም ፊደላቱ በትክክል እንግዲህ የቃሉን ትክክለኛ ቃሉን ይዘው ስላልተቀመጡ ነው። ነገር ግን አሁን አረፍተ ነገር በአረፍተ ነገር እያነበብኩኝ ቃላቱንም እያስተካከሉኝ ትንታኔ የምሰጥ ይሆናል ማለት ነው። ስለዚህ ወደ ትንታኔያችን እንሄዳለን። በመጀመሪያ ግን በዚህ አንቀጽ እንደው ሊተላለፍ የተፈለገው መልእክት ምንድነው? ሁሌም ረቡ ረቡ ልብስ እንደሚያጥብና ልብሶቹን ካጠበ በኋላ ፀሀይ ላይ አድርቆ እነዚህ ልብሶች እንደም በስርዓት እንደሚያስቀምጥ የእነዚህ ልብሶች ሽታ ሽቷቸው መዓዛቸው ደስ እንደሚል አይነት ነገር ይሄንን ስሜት የያዘ ማለት በዚህ የርዕሰ ጉዳይ ላይ የሚያብራራ ነው። ዝሮ እንግዲህ አረፍተ ነገር በአረፍተ ነገር እያነበብነ ትንታኔው ላይ የምናየው ይሆናል ማለት ነው። ልብስ የማጥብበት ቀን ሁሌ ረቡዕ ነው ይላል ይሄ ማለት ምንድነው? ሁሌ ረቡዕ ረቡዕ ልብስ አጥባለሁ እያለን ነው ማለት ነው። ቆሻሻ ልብሶችን እሰበስባለሁ ኦኬ የቆሸሹ ልብሶችን ይሰበስብና ሁሌም ረቡዕ ረቡዕ ያጥባቸዋል ማለት ነው። በቀለም እለያያለሁ ይላል። እለያያለሁ ሳይሆን በቀለም እንግዲህ ምንድን ነው? ኦኬ በአይነታቸው በቀለማቸው ልብሶችን ይሄ ነጭ ነው ይሄ ጥቁር ነው ብሎ ጥቁሮቹን ለብቻ ነው የሚያጥብ ነጮችን ወይም ደግሞ ቀይ የሆኑት ልብሶች ለየብቻ ነው ሚያጥባቸው ማለት ነው። ነጭና ምን? የሆነ የሆነ ቀለም ጎድሎታል እዚህ ጋር ለምሳሌ ነጭና ጥቁር ሊሆን ይችላል። ብቻ ነጭና ብሎ ቀለማት ነው ያለ ይሄ። አሁንም አረፍተ ነገሩ የተሟላ አይደለም የቋንቋውን ሰዋሰዋዊ ዘዬ ተከተለ ስላልሆነ። ለምሳሌ ነጭና ጥቁር ሊል ይችላል ወይም ደግሞ ነጭና አረንጓዴ ሊል ይችላል ወይም ደግሞ ነጭና ቡናማ ሊል ይችላል ስለዚህ ነጭና ቀይ ቀለማት የተለያዩ ናቸው። ነጭና ጥቁር ቀለማት የተለያዩ ናቸው ማለት ይችላል። እሺ የተለያዩ ናቸው ምንም ጥያቄ የለውም። በማሽን አጥቤ ያሙኛለሁ ይላል። በማሽን የልብስ ማጠቢያ ማሽን አለ በዚያ የልብስ ማጥን የልብስ ማጠቢያ ማሽን አጥቢ አውቃለሁ ለማለት ነው። እሺ ልታጥብ ትችላለህ ምንም ጥያቄ የለውም። መሸት መረጃ አስፈላጊ ነው ይላል መሸት ሳይሆን የምሽት ተብሎ ቢስተካከል ጥሩ ነው። የምሽት መረጃ አስፈላጊ ነው። እሺ አሁን እንግዲህ በተለይ ምሽት ማለት ቀኑ እንዴት እንደዋለ። ከጧት ይዞ እስከ ማታ ድረስ። የአንድን አካባቢ በምን አይነት ሁኔታ እንዳለፈ የሚያትት ዜና ማለት ነው። የምሽት ዜና አስፈላጊ ነው እያለን ነው እውነቱን ነው ትክክል ነው። ምክንያቱም እንግዲህ ጠዋት ከሆነ ገና ከጠዋት በኋላ የሚመጣው ጊዜ በምን ሁኔታ ሊያልፍ እንደሚችል ስለማይታወቅ። ማታ ላይ ግን እንዲህ አጠቃላይ በዚያ ቀን ሙሉ አለም ምንህ ሆና እንደዋለች። ይሄው አዳዲስ ዜናዎችን ምን አዳመጥ ተገቢ ስለሆነ የምሽት መረጃ አስፈላጊ ነው። ይላል ትክክል ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ይላል። እንዲደርቁ ለማለት ነው እንዲደርቁ የታጠቡ ልብሶችን ገመድ ላይ እሰቅላለሁ። እሺ ይሁን። ደረቅ ሳይሆኑ ሳይሆን እንዲደርቁ ነው እንዲደርቁ ልብሶችን በገመድ ላይ እሰቅላለሁ ነው። እሺ ፀሀይ ያደርቃቸዋል ይላል። ኦኬ እንግዲህ ገመድ ላይ የተሰቀሉ ልብሶችን ፀሀይ በሙቀቷ አማካኝነት ታደርቃቸዋለች። እውነት ነው። ሽቷቸው ደስ የሚል ነው ይላል እንግዲህ በንጹህ ሳሙና በንጹህ ውሃና በሽቱ ሳሙና የታጠቡ ልብሶች መዓዛቸው ወይም ሽቷቸው ደስ ይላል ነው። እውነቱን ነው ትክክል ነው። ከደረቁ በኋላ ቀብላለሁ ይላል። ቀብላለሁ ሳይሆን እንግዲህ ልብሶቹ በስርዓት ቀደረቁ በኋላ ልብሶችን ያወርድና በስርዓት አጥፎ በስርዓት እንግዲህ ንጹህ ወጣ ላይ ያስቀምጣል ማለት ነው። አንዳንድ ልብሶች እለብዳባለሁ ይላል። አንዳንድ ልብሶች ለብድብያለሁ ሳይሆን አንዳንድ ልብሶች ደግሞ ምን አልባትም እንግዲህ አጥፎ ይደበታቸውና ይቆያል ስላልደረቁ ማለት ነው። ንጹህ ልብስ መልካም ስሜት ይሰጣል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

እሺ አመሰግናለሁ እንግዲህ በመጀመሪያ ከምንም እና ከምንም በላይ ሰላም ለሰው ልጅ አስፈላጊ ነውና የከበረና ጥልቅ የሆነ ሰላምታ ድምፄን እያቀረሁኝ ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ መጠይቁ የመልስ ትንታኔ የምትሰጥ ይሆናል ማለት ነው። ወደ ቃል መጠይቁ? ከመንገድ ላይ ምግብ መግዛት እወዳለሁ። ብዙ አማራጮች አሉ። ሳምቡሳ ሳምቡሳ በጣም ጣፋጭ ነው ሞቅ ያለና ክሪስፕ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአቮካዶ ወይም ከማንጎ ሻጮች ፈጣን ናቸው። በቀጥታ በፊትህ ያዘጋጁታል ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው። በየወተው ይገኛል ይህ የተለመደ ልምድ ነው። ይላል? ደስ ይላል እንግዲህ በዚህ በዚህ ማነው በዚህ አንቀጽ ላይ ሊተላለፍ የተፈለገው መልእክት እንግዲህ? ምግብን በዋናነት ምግብን ከየት ቦታ እየገዛ እንደሚጠቀምና የተለያዩ መንገድ ላይ የሚዘጋጁ ምግቦች ጣፋጭ እንደሆኑ። እንግዲህ በዋናነት ያትታል ማለት ነው። ስለዚህ በእነዚህ ብዙ የተወሰኑ ዐረፍተ ነገሮች ግን የቃላት ቃላታቸው መስተካከል አለባቸው ብዬ ስለማምን። አሁን እንደ ወረደ ዝም ብየ ቀጥታ ነው ያነበብኩትኝ ነገር ግን አሁን ወደ ትንታኔው ስገባ። ዐረፍተ ነገር በዐረፍተ ነገር እያነበብኩኝ የቃላቱን ትርጓሜ እያስተካከልኩ ማለት ነው ትርጉም ያለው እንዲሆን እያደረኩ ዐረፍተ ነገሩን ማብራሪያ ወይም ጥንታኔ እሰጣለሁ። አሁን ወደ ጥንታኔው? ከመንገድ ላይ ምግብ መግዛት እወዳለሁ ይላል። ኦኬ መንገድ ላይ እንግዲህ መንገድ ላይ የሚዘጋጁ ምግቦች አሉ እነዚህ ምንድን ማለት ነው? መንገድ ስንል እንግዲህ ህዝብ የሚተላለፍበት መስመር ነው። በዚህ መንገድ ላይ ደግሞ ህዝብ ከተላለፈ ህዝብ ደግሞ ይህንን የበሰለ ምግብ ስለሚጠቀም። ብዙ ጊዜ አሁን እንደ ቦቆሎ እየተጠበሰ መንገድ ላይ ነው እሚሸጠው ያ ማለት ያን ይጠብሱና አዘጋጅተው ይጠብቁና ሰው ደግሞ በመንገድ እየተጓዘ ያን ቦቆሎ እየፈለፈለ ይበላል ማለት ነው። ስለዚህ እንግዲህ ይሄን ቦቆሎ የሚሸጡ ሰዎች እጅግ በጣም ትርፋ ናቸው ምክንያቱም በዚያ በመንገዱ ላይ ብዙ ሰው ስለሚንቀሳቀስ ብዙ ሰው ይገዛቸዋል ማለት ነው። ስለዚህ ለዚህ አላማ ታስቦ ስለሆነ ንግድ ስለሆነ። ህዝብ በሚኖርበት ቦታ ላይ ነው እንግዲህ እንደዚህ አይነት ነገሮች እሚሸጡ ማለት ነው ትክክል ነው። ብዙ አማራጮች አሉ ይላል? ሳምቡሳ እንግዲህ መንገድ ላይ ከሚሸጡ የምግብ አይነቶች ብዙ አይነት አማራጮች አሉ ለምሳሌ ቦቆሎ ሊኖር ይችላል። የትኛውም አይነት እና እሱ ምንድነው ያለው? ሳንቡሳ በጣም ጣፋጭ ነው። ይላል እንግዲህ መንገድ ላይ ከሚሸጡ የምግብ አይነቶች ሳምቡሳ ደግሞ እጅግ በጣም ጣፋጩ ነው እያለን ነው። ሞቅ ያለና ክሪስፕ ነው ይላል? ሞቅ ያለና ክሪስፕ ነው ይሄ ሳቡሳው ማለት ነው። የእንቁላል ሳንድዊች ጥዋት ላይ ጥሩ ነው ይላል? እንግዲህ ይሄም አሁን ከዚህ ከአውዱ ወጣ ያለ ዐረፍተ ነገር ነው ዙሮ ዙሮ። እንቁላልም የእንቁላል ሳንድዊችም ጥዋት ላይ እንግዲህ እሱን መጠቀም እጅግ በጣም ደስ ይላል ምቾት አለው እያለን ነው። ፍሬሽ ውስጥ እገዛለሁ ይላል? እሺ ፍሬሽ ጁስ ማለት ልክ ጁሱ በቀጥታ በማሽኑ በማሽኑ እንደ ላመ ቀጥታ ሳይቆይ ጊዜ ሳይፈጅ ማለት ነው። ቀጥታ መጠቀም ማለት ነው እሱ ጥሩ ነው እሱን ነው እምጠቀም እያለ ነው። ከአቦካዶ ወይም ከማንጎ። ፍሬሽ ጁስ እገዛለሁ ብሎ ከአቮካዶ ወይም ከማንጎ ብሎ አራት ነጥብ አደረገው። ይሄ አሁን ዐረፍተ ነገር ሊሆን አይችልም እንደዚህ አይነት ዐረፍተ ነገር ስለሌለ። ከአቮካዶ ወይም ከማንጎ የሚዘጋጅ ፍሬሽ ጁስ እወዳለሁ እገዛለሁ ቢል ትክክል ይሆናል ማለት ነው። እና ይሄ ጁሱ ከምን እንደተዘጋጀ የሚገልጽ ነው። እንደገና ደሞ ፍሬሽ መሆኑን ያልቆየ መሆኑን ተዘጋጅቶ ብዙ ጊዜ ያልቆየ መሆኑን የሚያመለክት ነው። ስለዚህ ሻጮቹ ፈጣን ናቸው ይላል? እንግዲህ ይሄንን ከአቡካዶ ወይም ከማንጎ የሚዘጋጅ ፈሬሽ ጁስ። ሲያዘጋጁ በቃ በአጭር ጊዜ ውስጥ በቶሎ አዘጋጅተው ደንበኞቻቸውን ያስደስታሉ ማለት ነው። እና ሻጮቹ ፈጣን ናቸው ሲል ቶሎ ነው እንዳዘዝኳቸው ተልእኮ ነው ሰርተው የሚያመጡልኝ አዘጋጅተው የሚያመጡልኝ እያለ ነው ማለት ነው። ስለዚህ በቀጥታ በፊትህ ያዘጋጁታል ይላል? ኦኬ ፍሬሽ ከመሆኑ አንፃር እያየናቸው ነው እሚያዘጋጁት ፊት ለፊታችን ነው። እንግዲህ አቮካዶ ከአቮካዶ ሊሆን ይችላል ወይም ከማንጎ እንግዲህ ያንን ጁስን ሲያዘጋጁልን አይን በአይን እያየናቸው ነው እሚያዘጋጁልን እያለ ነው። ከዚያ ከዚያ ደግሞ ዋጋው ርካሽ ነው ዋጋውም ተመጣጣኝ ነው። ብዙ ገንዘብ አያስከፍሉም ተመጣጣኝ የሆነ ገንዘብ ነው እሚያስከፍሉን። ለዚህ ጁስ ዋጋ እያሉን ነው። ከጓደኞች ጋር አብረን እንገዛለን ይላል? እሺ ጥሩ ነው ይሄንን ጁስ ስንጠጣ ብቻዬን ሳይሆን እምጠቀመው ከጓደኞቼ ጋር አብረን በመሄድ አብረን ነው እምንጠቀም እያለን ነው። የመንገድ የመንገድ ምግብ ልዩ ጣም አለው ይላል። እሺ እንግዲህ መንገድ ላይ ከሚሸጡ የተለያዩ ምግቦች እንደው ሁሎችም ማለት ነው የተለየ ጣዕም አላቸው እያለ ነው። እሺ ይሁንልን። በየቦታው ይገኛል ይላል? ትክክል ነው። መንገድ ላይ በየ ቦታው ነው ይህ የተለመደ ልምድ ነው። በተለይ ታዳጊ ሀገሮች ላይ እውነት ነው ማለት ነው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

እሺ፣ እንግዲህ በመጀመሪያ ለሰው ልጅ ሁሉ ዋናውና ወሳኙ ነገር ሰላም ነውና፣ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ በመጀመሪያ ቃለ መጠይቁን አነባለሁ ማለት ነው፤ አሁን ወደ ቃለ መጠይቁን እንሄዳለን፤ ቃለ መጠይቁ ምን ይላል፤ ድመት አለኝ ስሟ ሉሲ ናት፤ በጣም ዉብ እና ተንኮለኛ ናት፤ በየቀኑ መመገብ አለብኝ፤ በየቀኑ መመገብ አለብኝ፤ ውሃዋን መቀየር አለብኝ፤ ከእኔ ጋር መጫወት ትወዳለች፤ ትንሽ ኳስ፣ ትንሽ ኳስ ታሳድደዋለች፤ አንዳንድ ጊዜ በእግሬ ላይ ተኝታለች፤ ሙቀቷን እሰማለሁ፤ ስትታመም ወደ ዶክተር ወስዳታለሁ፤ ንጽህናዋን መጠበቅ አለብኝ፤ ሉሲ ቤተሰብ አባል ናት፤ ከእሷ ጋር መሆን ያስደስተኛል፤ እንስሳት ፍቅርና ተጨባጭነት ይሰጣሉ፤ ይላል። እንግዲህ ይህ አንቀጽ ማለት ነው፤ ምንድነው? እንደ አጠቃላይ ይሄ ግለሰብ አንድ ድመት እንዳለችውና፤ ድመቷ ማለት ነው እንደ አንድ የቤተሰብ አባል አድርጎ ነው የሚቆጥራት፤ ምናልባትም በአንድ ቤት ውስጥ እዚያው ሰዎችና ድመቱ አብረው ስትኖሩ፤ እንደ ቤተሰብ መቁጠሩ ትክክል ሊሆን ይችላል፤ ነገር ግን በዘር በዘር ሀረግ ወይም ደግሞ በዘውግ ደረጃ ግን ድመቷ ከእንስሳ ዘርፍ ናት፤ የሰው ልጅ ደግሞ ሰው ራሱን የቻለ ሌላ ፍጡር ስለሆነ የቤተሰብ አባል ናት ለማለት ትንሽ ይከብዳል፤ የቤተሰብ ማለት የቤት እንስሳ ናት ቢል የተስተካከለ ይሆን ነበር ማለት ነው፤ እንደዚሁም፣ ከዚህ በተጨማሪ ምናልባት እንግዲህ እያንዳንዳቸው ዓረፍተ ነገሮች ላይ ተጨማሪ ትንታኔ ለመስጠት ስመጣ፤ በዚያን ጊዜ እያስተካከልኩ የማቀርበው ይሆናል እንጂ የተወሰኑት ዓረፍተ ነገሮች የቋንቋውን ሰዋሰዋዊ ዘይቤ እየተከተሉ ስላልሆነ፣ እዚህ ላይ የተወሰነ ማስተካከያ አደርጋለሁ ማለት ነው፤ አሁን ዓረፍተ ነገሩን አንድ በአንድ እያነበብኩኝ ተጨማሪ ሀሳብ እንግዲህ የምሰጥ ይሆናል ማለት ነው ወደ ትንታኔው እንሄዳለን፤ ድመት አለኝ ይላል፤ እሺ ይኑር ስሟ ሉሲ ናት ይላል፤ ሉሲ የምትባል ድመት አለችኝ እያለኝ ነው ማለት ነው፤ በጣም ውብና ተንኮለኛ ናት ይላል፤ እሺ፣ ውብና ተንኮለኛ ማለት ሁለቱም በሀሳብ አብረው የማይሄዱ ናቸው፤ ዙሮ ዙሮ ግን አሁን ሰውየው በዚህ ሀሳብ ሊገለጽ የተፈለገው ሀሳብ በመልኳ ደስ የምትል ናት ውበቷ ደስ ትላለች፤ ነገር ግን በተቃራኒው ደግሞ ተንኮለኛ ናት፤ ሲል ትማጭራለች እያለኝ ነው ማለት ነው፤ በጥፍሮቿን ተጠቅማ የሰው ቆዳን ትበሳለች እያለ ነው ማለት ነው፤ ስለዚህ በየቀኑ መመገብ አለብኝ ይላል፤ እንግዲህ ይቺ ድመት የራሱ የቤተሰብ ድመት ናት፤ ይቺን ድመት ደግሞ እንዳይረባትና በራብ እንዳትሞት ይመግባታል፣ ይንከባከባታል ማለት ነው፤ ምናልባት የሚመግባት ወተት በመስጠት፣ ንጹህ ውሃ በመስጠት፤ ስጋ በመስጠት ሊሆን ይችላል፤ ውሃዉን መቀየር አለብኝ ይላል፤ እሺ፣ የምትጠጣውን ውሃ አንድ ቀን የሰጣትን ዉሃው ሊበከል ስለሚችል በነገው እንዳትጠጣው ይደፋና እንደገና ንጹህ ውሃ ይቀይርላታል ማለት ነው፤ ትክክል ነው፤ ከእኔ ጋር መጫወት ትወዳለች ይላል፤ ኦኬ፣ ይቺ እንግዲህ ውብ የሆነች ድመት እና በተቃራኒው ደግሞ ተንኮለኛ የሆነች ድመት ከዚህ ከሰውየው ጋር ብዙ ጊዜ በጨዋታ ማሳለፍ ትፈልጋለች፤ እሺ፣ ትንሽ ኳስ ታሳድደዋለች ይላል፤ እሺ፣ አንዳንድ ጊዜ በእግሬ ላይ ትተኛ ተኝታለች ይላል፤ ተኝታለች ሳይሆን፣ ትተኛለች ነው መሆን ያለበት፤ ተኝታለች አያስሄድም፤ ቋንቋ የቋንቋ ዘየ ስለማይፈቀቅድልን ማለት ነው፤ አንዳንድ ጊዜ፣ እንግዲህ ማታ ሲተኛ ሊሆን ይችላል፤ ሙቀት ለማግኘት ትሄድና እግሩ ላይ ልትተኛ ትችላለች፤ ስለዚህ ተኝታለች ሳይሆን ትተኛለች ነው የሚሆነው ማለት ነው፤ ሙቀቷን፣ ሞቅታዋን ይላል፤ ሞቅታዋን እሰማለሁ ይላል፤ ሙቀቷ ይሰማኛል፤ ትሞቀኛለች እያለ ነው፤ እሺ፣ ትክክል ነው፤ ስትታመም ወደ ዶክተር እወስዳታለሁ ይላል፤ ኦኬ፣ እንግዲህ ይቺን የሚወዳትና ውብ ስለሆነች ሲያማት እንግዲህ የተለያየ ህመም ሊሰማት ይችላል እንደ ሰው ልጅ ማለት ነው እንስሳ ስለሆነች። እንግዲህ ህክምና ስለሚያስፈልጋት ዶክተሩ ዘንድ ወስዶ አስፈላጊውን ምርመራ አስደርጎ መርፌ ያስወጋታል ማለት ነው። ንጽህናዋን መጠበቅ አለብኝ ይላል አዎ ትክክል ነው። የቤት ንፅህንዋን እስከሆነች ድረስ ንፅህናዋን ይጠብቃል እሺ ሉሲ ቤተሰብ አባል ናት ይላል። ሉሲ የቤተሰብ አባል ናት ነው ዞሮ ዞሮ እና የቤት እንስሳ ናት እንጂ የቤተሰብ አባል ናት ለማለት ይከብዳል ትክክል ስላልሆነ ሀሳቡ ማለት ነው። የቤት እንስሳ ናት እንጂ እንደ ሰው ልጅ አንድ የቤተሰብ አባል ልትሆን አትችልም። ከሷ ጋር መሆን ያስደስተኛል ይላል። አዎ እንግዲህ ድመቶች ብዙ ጊዜ ስናያቸው አንድም ፊታቸውን ሲታጠቡ ስናያቸው ሁለትም ደግሞ ሲጫወቱ ሲዘሉ ምናምን ስናያቸው እጅግ በጣም ያስደስታል እና በዚህ የተፈጥሮአዊ ሁኔታዋ ሊሆን ይችላል ሰውየው ብቻ ትድመቷ ታስደስተዋለች። እንስሳት ፍቅርና ተጨባጭነት ይሰጣሉ ይላል አዎ ትክክል ነው። እና እንግዲህ በዚህ አንቀጽ ወይም ደግሞ በዚህ አውድ ውስጥ ሊተላለፍ የተፈለገው መልእክት በዋናነት ምንድነው? የቤት እንስሶች ማለት ድመትን እንደው እንደ ምሳሌ አድርጎ አቀረበልን ንጽህናቸውን ማስጠበቅ ተንከባክበን መያዝ እንዳለብን በጥብቅ አብረን

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው ለሰው ልጅ ጤና ዋናውና ወሳኙ ነገር ነውና ሰላም እንዴት አላችሁ በማለት የተከበረ ሰላምታና። ሰላምታዬን እንዲሁም ጤናችሁን በመመኘት። የተጠየኩትን ቃለመጠይቅ በድምጽ እያሰማሁ አነባለሁ። ከዚያ በኋላ ወዴት ትንታኔ እሄዳለሁ ማለት ነው። ወደ ቃለ መጠይቁ እንድን ከስራ በኋላ መራመድ እወዳለሁ። አካሌን እንቅስቃሴ ያስፈልገዋል በአካባቢው ዙሪያ እራመዳለሁ። አየሩ በጣም ቀዝቃዛ ነው። ሰዎች እየተመለሱ ነው ልጆቹ እየተጫወቱ ናቸው። ወፎች ወደ ጎጆአቸው ይሄዳሉ ፀሀይ እየጠለቀች ነው። ሰማይ ቀይ ሰማይ ቀይና ብርቱካናማ ይሆናል። ይህ ይህ የእረፍት ጊዜ ነው። አእምሮዬ ይረጋጋል። ስለ ነገ ማሰብ ጀመርኩ ደህንነት ይሰማኛል። መራመድ ጤንነት ይሰጣል ይላል። የት ደስ የሚል እንግዲህ አረፍተ ነገር ነው። ማለትም አረፍተ ነገር እንኳን ለማለትም ይከብዳል። አንቀጽም ለማለት ይከብዳል። ምክንያቱም አንድ አንቀጽ ራሱን የቻለ አንድ ሀሳብ ብቻ ነው። ማብራራት የሚችለው ነገር ግን በዚህ ሀሳብ ላይ እጅግ በጣም ዘርፈ ብዙ ሀሳቦች ናቸው እየተነሱ ያሉ ስለዚህ እንደ አንድ ጭምቅ አድርጎ አንድ ሀሳብ ለመስጠት ስለሚያስቸግር። አረፍተ ነገሩን በአረፍተ ነገር እያነበብኩኝ በዚህ አረፍተ ነገር ላይ ሊተላለፍ የተፈለገውን መልእክት ተጨማሪ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ትንታኔያችን እንሄዳለን። ከስራ በኋላ መራመድ እወዳለሁ ይላል። ይሄ ይሄ አረፍተ ነገር እንግዲህ የሚገልጽልን ስራ ውሎ እንግዲህ ስራውን ጨርሶ ሰውየው ሲወጣ ማለት ነው። ምናልባት በትራንስፖርት ሳይሆን በእግሬ እየተንቀሳቀስኩ ወደ ቤቴ ብሄድ እፈልጋለሁ እመኛለሁ ያንን ነው የማደርገው ብለህ እያለ ነው። እሺ ጥሩ ነው። ይሄ ደግሞ አንድም ጤንነትን ማስጠበቅ ስለሆነ እግረ መንገዱን ስፖርት እየሰራ ስለሆነ ጥሩ ነው። እንደዚሁም ደግሞ ተጨማሪ የትራንስፖርት ወጪ ከማውጣትም ያው ሰውየው ይድናል ማለት ነው። ስለዚህ ጥሩ ነው በአንድ ደንጋይ ሁለት ወፍ እንደሚባለው ይሆናል ማለት ነው። አካሌን እንቅስቃሴ ያስፈልገዋል ይላል እሺ እንግዲህ ይሄ ቁጭ ብሎ የሚውል አካል ምናልባትም ስንፈት ይማራል ማለት ነው። እና ዝልፍልፍ ይላል እንግዲህ ዝልፍልፍ እንዳይል እንደው ቢያንስ እንኳን ከስራ ቦታ ወደ ቤቱ ሲሄድ በእንቅስቃሴ ሲሄድ እንግዲህ ይሄ እንቅስቃሴ ለሰውየው ጥንካሬ ይሆነዋል ማለት ነው። ጡንቻዎቹ የተስተካከሉ ጠንካራ እንዲሆኑ ስለሚያግዘው። ለአካሉ ለአካል ብቃት እንቅስቃሴ ጥሩ አስተዋጽኦ ያደርግለታል በእግሩ መራመዱ ማለት ነው። ስለዚህ በአካባቢው ዙሪያ እራመዳለው ያለው ይላል እዚሁ ሰፈር ለሰፈር እንግዲህ እግሬን በእግሮቼ ነው እየተራመድኩ የምንቀሳቀስ እያለ ነው። እሺ ጥሩ አየሩ በጣም ቀዝቃዛ ነው ይላል። ይሄ ደግሞ ሌላ አውድ ነው። የገባን አሁን እንግዲህ ስለ ሰውየው እንቅስቃሴ ስናወራ ቆይተናል እንደገና ደግሞ ሌላ ሀሳብ መጣና ተደበቀቀ ይሄ ሀሳብ ምንድነው? አየሩ ቀዝቃዛ ወይም ደግሞ አየሩ ቀዝቃዛ በሚሆን ሰዓት ነው። ውጭ የምንቀሳቀሰው ቢሆን ኖሮ ትክክል ነው ያሰዳል። ነገር ግን አሁንም አየሩ ቀዝቃዛ ነው በጣም ቀዝቃዛ ነው ሲል ዝናባማ ነው እያለን ነው ማለት ነው። ስለዚህ ለእንቅስቃሴ ምቾት አይሰጥም ማለት ነው። ዝናባማ ከሆነ ደግሞ ሰዎቹ እየተመለሱ ናቸው። ይላል እንግዲህ እነዚህ ሰዎች እየተመለሱ ነው ሲል ከየት እንደ ከስራ ቦታ እየተመለሱ ወደ ቤታቸው ወይስ ደግሞ ከየት ቦታ እንዲሆን አይታወቅም። የነበሩበትን ቦታ ቢጠቀስ ኖሮ ከዚያ ቦታና ወዴት እየተመለሱ እንደሆነ። ያን ያህል ግልጽ ስላልሆነ ዝም ብቻ ግን ምንድነው? ሰዎቹ ሄደውበት ከነበረው ቦታ እንደገና ተመልሰው ወደ ቤታቸው መምጣታቸውን የሚያጠይቅ አረፍተ ነገር ይሆናል ማለት ነው። ልጆቹ እየተጫወቱ ናቸው ይላል እሰይ ደስ ይላል ምክንያቱም እንግዲህ ከልጆች የምንጠብቀው ጨዋታ ስለሆነ። ልጆቹ እየተጫወቱ ናቸው። ለሚለው ትክክል ደስ የሚል የተሟላ ትርጉም ያለው አረፍተ ነገር ነው። ወፎቹ ወደ ጎጆአቸው ይሄዳሉ ይላል። በጣም ጥሩ ምክንያቱም ወፎች እንግዲህ ወደ ጎጆአቸው በረው ወደ ጎጆአቸው የሚሄዱት አንድም ምሽት ከሆነ ነው። ወይም ደግሞ ምናልባትም እንግዲህ ዝናብ ከሆነባቸው እየበረሩ ወደ ቤታቸው ውስጥ ሄደው ያንን ዝናብ ጎጆአቸው ውስጥ በመሆን ያሳልፉታል ማለት ነው። የአንድ የዝናቡን ሰዓት ወይም ደግሞ ምሽት ሲሆን እንግዲህ ወፎቹ ምግባቸውን ሲለቅሙ ነው። ከዚያ በኋላ ሌሊቱን እንግዲህ ጎጆአቸው ውስጥ ገብተው ለማሳለፍ። ወደ ጎንጃቸው የሚሄዱ ይሆናልም ለማለት ነው። ጥሩ ነው ደስ የሚል ጥያቄ ነው። ማነው አረፍተ ነገር ነው? ፀሀይ እየጠለቀች ነው ይላል እንግዲህ በዚህ አረፍተ ነገር ሊተላለፍ የተፈለገው መልእክት። ምሽት ምሽቱ እየተተካ ነው ምሽት እየሆነ ነው በጣም እየመሸ ነው ለማለት ነው። ምክንያቱም ከቀኑ አስራ ሁለት ሰዓት አካባቢ ላይ እንደሆነ የሚያጥጥ አረፍተ ነገር ነው ማለት ነው። ሰማይ ቀይና ብርቱካናማ ይሆናል ይላል እንግዲህ ቀይና ብርቱካናማ ቀለም የሚሆንበት ጊዜ እኔን እንኳን እስካሁን ድረስ በህይወቴ አላየሁትም። ዙሮ ቀይ ቀይና ቡርቱካናማ ሲል ደመና ደመና የደመናው አይነት የሚያጠቅስ ይሆናል ማለት ነው። እሺ ይሁን። ይህ የእረፍት ጊዜ ነው ይላል እናመሰግናለን የእረፍት ጊዜ አእምሮዬ ይረጋጋል። ይላል እንደዚህ አይነት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

እሺ አመሰግናለሁ እንግዲህ ከምንም በላይ በመጀመሪያ ደረጃ ሰላም እንግዲህ ወደር የሌለው ስጦታ ነውና ሁላችሁም ይሄን አውዲዮ ለምታዳምጡ ሁሉ ሰላም እንዴት አላችሁ? በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ የተጠየቅኩትን ቃል ጥያቄ ቃለመጠይቅ ማለት ነው። በድምጽ አሰምቼ አነብና ወደ ቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። አሁን ወደ ማብራሪያው እንሄዳለን። ወደ ቃለ መጠይቁ እንሄዳለን። ቅድመ ባል ይቀርባል ምን ላድርግ እያሰብኩ ነው? በሳምንቱ ደክሜያለሁ እረፍት ያስፈልገኛል። ምናልባት ጓደኞች እጋብዛለሁ አንዲት ፊልም እንመለከታለን ወይም ወደ መናፍሻ እንሄዳለን። የቤት እቃዎችን ላጸዳ እችላለሁ ልብስ ማጠብ አለብኝ። የታዘዙትን መጽሐፍት ማንበብ እፈልጋለሁ ሀዲስ የምግብ አሰራር መሞከር ደስ ይለኛል። ጊዜው ፈጣን ያልፋል። ጊዜው ፈጣን ያልፋል እረብት አስፈላጊ ነው። ለሳምንት መልሶ መሙላት መስራት አለበት ይላል። እንግዲህ ይሄንን አንቀጽ ስናነበው ምናልባትም አንዳንዴ ዘብረቅ ያሉ ሀሳቦች አሉ። ማለትም ከአውዱ ወጣ ያሉ ሀሳቦች አሉ። ዞሮ ዞሮ እንግዲህ አንቀጽ ስንል በአንድ አንቀጽ ውስጥ አንድ ሀሳብ ብቻ ነው። መብራታት ያለበት ነገር ግን አሁን እዚህ ጋር በዓል እንደ እየቀረበ እንደሆነ የሚያትት አረፍተ ነገር አለ። እንግዲህ ከበዓሉ እየቀረበ ከመሆኑ አንፃር የቤት እቃዎች መጽዳት እንዳለባቸው ማተቱ ጥሩ ነው ምክንያቱም በዓሉን በድምቅት ለማሳለፍ ማለት ነው። እንደዚሁም ደግሞ ሌላ ለየት ያሉ ጓደኞች ማነው በየሳምንቱ ደግሜያለሁ የሚሉና እንደው አንዳንዴ ያልተስተካከሉ አረፍተ ነገሮች አሉ። ዙሮ ዙሮ እነዚህን ትርጉም የሌላቸው አይነት ቃላት ያሉትን እነሱን አንድ በአንድ አረፍተ ነገሩን እያነበብኩኝ ትንታኔ ተጨማሪ ትንታኔ ስሰጥ እያስተካከልኳቸው እመጣለሁ ማለት ነው። አሁን ወደ ትንታኔው እንሂድ። ቅድመ በዓል ይቀርባል ይላል ቅድመ በዓል ይቀርባል ሳይሆን እንግዲህ ከበዓል በፊት ማለት ቅድመ ዝግጅት መደረግ እንዳለበት ለማጠየቅ ነው። ከበዓል በፊት ቅድመ ዝግጅት መኖር እንዳለበት ይኸው በግልጽ ይናገራል ማለት ነው። ምን ላድርግ እያሰብኩ ነው? ይላል ቅድመ በዓል ከበዓሉ በፊት ምን ማድረግ እንዳለብኝ እያሰብኩ ነው። ተብሎ ነው እንግዲህ አረፍተ ነገሩ መጻፍ ያለበት ትርጉም የሚኖረውም እንደዚያ ነው ያ ማለት ምንድነው? ለበዓሉ ድምቀት ምን ምን ነገሮች መሟላት እንዳለባቸው ቀድሜ እነዚያን ነገሮች ማሟላትና ማሳካት ስላለብኝ ስለእነዚያ ነገሮች እያሰብኩ ነው እያለን ነው ማለት ነው። ስለዚህ በሳምንቱ ደክሜያለሁ። በሳምንቱ ደክሜያለሁ ሲል እንግዲህ ይሄንን ሳምንት ማለት ነው እነዚህን ነገሮች በእንደ ታሪክ ላሟላቸው በሚል በብዙ ሀሳብ ተወጥሬ ስደክም በሀሳብ ተወጣጥሬ ሰነበቱ ለማለት ነው ዙሮ ያስኬዳል ችግር የለውም። እረፍት ያስፈልገኛል ብዙ ስራ ስለሰራሁ በዚህ ሳምንት ማለት ነው። እረፍት የአእምሮ ወይም ደግሞ የፊዚካል ወይም ደግሞ የስነ አእምሮ እረፍት ያስፈልገኛል እያለ ነው። ምናልባት ጓደኞቼ እጋብዛለሁ ኦኬ እንግዲህ በዓል እየመጣ ስለሆነ ለዚያ በዓል ድምቀት ጓደኞቹን ወደ ቤቱ መጥተው በዓሉን እንግዲህ በደስታ በሳቅ በጨዋታ እንዲያሳልፉ እጠራቸዋለሁ ወይም ደግሞ እጋብዛቸዋለሁ እያልን ነው። አንዲት ፊልም እንመለከታለን ይላል። እንግዲህ ምናልባትም ለበዓሉ ድምቀት ፊልም ሊታይ ይችል ይሆናል ዙሮ ግን አሁን ይሄ ፊልም የሚለው እዚህ ላይ መገለጹ ጥሩ አይደለም። ቢሆን ምንድን ነበረ? እንግዲህ ለባህር ቅድመ ዝግጅት እያደረገ ነው እነዚህ እንግዲህ ምግቡ መጠጡ እንደዚሁም የቤት ውስጥ የሚደረጉ ልዩ ልዩ የቤት እቃዎችን ማጽዳት ማዘጋጀት እንደዚህ አይነት ነገር ከዚያ በኋላ ደግሞ ለዚህ ባል የሚመጡ ሰዎችን እንዴት አድርጎ ማስተናገድ እንዳለበት ስለዚህያ ነገር እንደ አጠቃላይ የግቢ ንጽህናን በማስጠበቅ በኩል። የተያያዘ ሀሳብ ቢሆን ጥሩ ነበር። ነገር ግን አንዲት ፊልም አሁን እዚህ ጋር ግንኙነት የለውም። ከዚህ ሀሳብ ጋር ዞሮ ዞሮ ፊልምም እንደሚከፍቱ ነው የሚ ምናልባት በዓሉን በተመለከተ የሚያሳይ ፊልም ከሆነ ሊያስኬድ ይችላል። ዙሮ ፊልም ከፍተው እንደሚያዩ ነው እንግዲህ ሀሳብ የሚገልጸው ወይም ወደ መናፈሻ እንሄዳለን እሺ በዓሉን በማስመልከት መናፈሻ እንሄዳለን። በተወሰነ ያስኬዳል እሺ ይሁን። የቤት እቃዎች ላጸዳ እችላለሁ ምንም ጥያቄ የለውም። ይሄ እውነት የሆነ ነው ምክንያቱም ባሉን በድምቀት እና በተለየ ሁኔታ ለማክበር እንግዶች ስለሚመጡ እንግዶች የመጡ እንግዶች ደግሞ ምግብ መጠጥ ስለሚያስፈልጋቸው ይሄ ምግብ መጠጥ ደግሞ ንጹህ በሆነ ንጹህ ሆኖ በተጠበቀ እቃ ላይ የቤት እቃዎች ላይ ስለሚገለገሉ እቃዎች መታጠብ አለባቸው ቀድሞ ትክክል ነው። ልብስ ማጠብ አለብኝ ይላል አዎ ትክክል ነው። ንጹህ ልብስ ነው የሚለብሰው ሰው አመታዊ ባልነው ንጹህ ልብስ ነው የሚለበሰው። የታዘዙትን መጽሐፍት ማንም እፈልጋለሁ ይላል አሁን ይሄኛውም ሌላ ለየት ያለ ሀሳብ ነው። ምናልባትም እንግዲህ መጽሐፍ ማንበብ እና በዓልን ማክበር ያን ያህል ግንኙነት ስለሌለው ማለት ነው። አዲስ የምግብ አሰራር መሞከር ደስ ይለኛል ይላል። እሺ ምናልባትም ይህንን ባሉን ለማድመቅ የተለየ ምግብ ባዘጋጅ ደስ ይለኛል እያለ ነው። እሺ ይሁን ጥሩ ነው።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

እሺ አመሰግናለሁ። እንግዲህ እንደተለመደው በመጀመሪያ ለሰው ልጅ እንግዲህ ሰላም እጅግ በጣም ወሳኙ ነገር ነውና። ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ? በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለ መጠይቁን እያነበብኩ ለቃለ መጠይቁ። የመልስ ትንታኔ ወይም ደግሞ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን። ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኙ እያስረዳ ይሆናል። በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባለረቦቼም እንዲሁ እየተማሩ ናቸው እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላ መላመድ አለብን። ቴክኖሎጂ ያለማቋረጥ ይለወጣል ይላል። በጣም ደስ የሚል እንደው ደስ የሚል አንቀጽ ነው። ያነበብኩትኝ እንግዲህ በዚህ አንቀጽ ውስጥ ምንድነው? ስለ ሶፍትዌር እውቅና ወይም ደግሞ በሶፍትዌርን በተመለከተ እንግዲህ የሶፍትዌር ባለሙያ የሆነ ሰው ማለት ነው። ስልጠና እንዲሰጥ ፕሮግራም ዛሬ እንደያዘ ያመለክታል። ይሄ አንቀጽ ማለት ነው። ስለዚህ በዚህ ስልጠና ላይ ደግሞ ይህንን የጻፈው ወይም ይህንን አረፍተ ነገር ይህን አንቀጽ የጻፈው ሰውዬ። እና የእሱ ባልደረቦቹ በዚህ ስልጠና ላይ እንደሚገኙ እንደዚሁም ደግሞ እንግዲህ በዚያ ስልጠና ላይ አንዳንድ አዲስ የሆኑ ነገሮችን በማስታወሻ ላይ እንደሚጽፍና ምናልባትም ከሳምንት በኋላ ደግሞ ግል ኮምፒውተሩ ላይ በግሉ መለማመድ እንደሚችል ወይም ደግሞ ወይም ደግሞ እንደሚጀምር ማለት ነው። በዚህ ልክ ነው ሀሳቡ የተገለጸ እና ደግሞእንግዲህ። ቴክኖሎጂን ያለማቋረጥ ሁሌም ቢሆን ቴክኖሎጂ በየጊዜው አዳዲስ ነገሮች እየመጡ ነው እና እነዚህን አዳዲስ ቴክኖሎጂ ውጤቶች የሆኑትን በመሰልጠን በቃ ከቴክኖሎጂ ጋር አብሮ የሰው ልጅ መዘመን እንዳለበት ጥልቅ የሆነ ሀሳብ የተላለፈበት አንቀጽ ነው። ስለዚህ በዚህ አንቀጽ እንደው ደስ የሚል ሀሳብ ነውና የተሰጠን እኔም አሁን ማነው አንቀጹን ከማንበብ ውጭ ያን ያህል ተጨማሪ ትንታኔ ስላልሰጠሁኝ። አሁን ደግሞ እንደገና ማለት ነው አረፍተ ነገር በአረፍተ ነገር እያነበብኩኝ በእያንዳንዱ አረፍተ ነገር ላይ ተጨማሪ ሀሳብ ወይም ማብራሪ አሰጣለሁ ማለት ነው። ጊዜው እስከተፈቀደልኝ ጊዜ ድረስ አሁን ወደ ማብራሪው እንሄዳለን። ስለዚህ ምንድነው ዛሬ የስልጠና ክፍለ ጊዜ አለ ይላል ማለት እንግዲህ ፕሮግራም ተይዟል ማለት ነው። ስልጠና ሊሰጥ ምንን በተመለከተ አዲስ ሶፍትዌር መማር አለብን ይላል። አዲስ ሶፍትዌር ለመማር የዚህን የሶፍትዌሩን ክህሎት ያለው ሰው። ስልጠና ለሰዎች ሊሰጥ ክፍለ ጊዜ ወይም ደግሞ ቀነ ቀጠሮ ሰጥቶ ዛሬ ደርሷል ማለት ነው። ቀነ ቀጠሮ ወይም ደግሞ የፕሮግራም ማነው ይሄንን ስልጠናውን ለመስጠት ጊዜው ዛሬ ነው ማለት ነው። አሰልጣኙ እያስረዳ ይሆናል ይላል። እንግዲህ አሰልጣኙ እያሰረዳ ይሆናል ስንል ገና ወደፊት ስለሆነ አሰልጣኙ በደንብ ያስረዳን ይሆናል ተብሎ ከሆነ እንደ በግልጽ እንደሚያስረዳን ተስፋ አደርጋለሁ ለማለት ነው እሺ። በትኩረት ማዳመጥ አለብን እንግዲህ ይሄ አሰልጣኙ ማለት ነው ሲያስረዳ። ይሄ አሰልጣኞቹ ደግሞ በትኩረት በቃ በተመስጦ ነው። ሶፍትዌሩ እንዴት እንደሚሰራ ስራዎችን እንዴት እንደሚሰራ እንዴት አድርገው እንደሚከፍቱት እንዴት አድርገው ለምን አላማ እንደሚጠቀሙት በቃ በደንብ እንግዲህ የሶፍትዌሩን ዋና መሰልጠን አላማውን ማዳመጥ እና መረዳት መቻል እንዳለባቸው የሚያትት ሀሳብ ነው ማለት ነው። ማስታወሻ እጽፋለሁ ይላል እንግዲህ አዳዲስ ነገሮች ወይም ደግሞ ለእሱ እንግዲህ አዲስ የሆኑ ነገሮች ሲናገር አሰልጣኙ ማለት ነው በማስታወሻ ላይ ያስቀምጣል ምክንያቱም ሊረሳ ስለሚችል። ማስታወሻ ላይ የተቀመጠ ነገር ግን ይኸው መልሶ ስለሚታወስ ማለት ነው። በኮምፒውተር ላይ እለማመዳለው ይላል እንግዲህ ይሄንን ሶፍትዌር። ስልጠናውን ከመውሰድ በተጨማሪም ኮምፒውተሩ ላይ እንግዲህ እንዴት እንደሚሰራ ሙከራ ማለት ልምምድ አደርጋለሁ እያለን ነው። አንዳንድ ተግባሮች ውስብስብ ናቸው እንግዲህ ይሄንን ሶፍትዌር ስሰራ አንዳንድ ስቴፖች ደረጃዎች በጣም እንደሚያስቸግሩት ወይም ደግሞ በጣም ውስብስብ ያለ ፕሮሰስ እንደሚጠይቁበት ነው የሚያትተው። ጥያቄዎችን እጠይቃለሁ ይላል አዎ ያልገባውን ጥያቄ እንግዲህ ማነው አሰልጣኙ እስካለ ድረስ አሰልጣኙን መጠየቅ ተገቢ ስለሆነ እሱም ይጠይቃል ማለት ነው። ባልደረቦቼም እንዲሁ እየተማሩ ናቸው እኔ ብቻ ሳልሆን በየስራ ባልደረቦችም አብረው ስልጠናውን እየወሰዱ ናቸው እያለን ነው። እርስ በእርስ እንረዳ ተጋግዘን ተባብረን ነው የምንሰራ እያለን ነው። የስልጠና ቁሳቁሶችን ይሰጡናል ይላል እንግዲህ ተቋሙ ሊሆን ይችላል የሚሰጣቸው እንግዲህ ይሟሉላቸዋል እነዚህ ቁሳቁሶች ማለት ነው። ይህ አዲስ ክህሎት ለስራ ያ

እሺ አመሰግናለሁ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ወደ ቃለ መጠይቁ እሄዳለሁ ማለት ነው ቃለ መጠይቁን እንደሚከተለው አነባለሁኝ። የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ደረ ገጾችን እመለከታለሁ ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባ አነባለሁ ፎቶዎቹና መግለጫዎቹ ይረዳሉ ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል ይላል። ደስ ይላል እንግዲህ ይሄንን ማነው? ይሄን አንቀጽ ስናየው በዋናነት እንግዲህ ቴክኖሎጂን በመጠቀም የመስመር ላይ የግብይት ስርዓትን መፈጸም አንድም ጊዜን ይቆጥባል ሁለቱም ደግሞ ጉልበትን ይቆጥባል ከዚህም አልፎ ትርፎ ደግሞ አላስፈላጊ መስዋዕትነት ከመክፈልም ያድናል ማለት ነው። ምክንያቱም አሁን በመስመር ላይ በመስመር ላይ ግብይት የግብይት ስርዓት መፈጸም እና ብሩን እንግዲህ በኪስ ተሸክሞ ምናልባት ወደ ገበያ በመኸድ ለግብይት ስንሄድ ማለት ነው። አንድም ብራችንን ከኪሳችን ሊጠፋ ይችላል ሁለትም ሌባ ሊሰርቀን ይችላል ሶስትም እንዲሁ ብራችንን የፈለገ ሰው እኛ ህይወት ላይ እርምጃ ወስዶ ህይወታችንን እንግዲህ ውድ የሆነ ውድ እና በቃ በምንም ታምር ሊገኝ የማይችል ህይወታችን ሊቀስፍ ይችላል ማለት ነው። እና ዞሮ ዞሮ ምንድነው? የመስመር ላይ ግብይት የገበያ ትስስር በቃ ጊዜን ከመቆጠብ ጉልበትን ከመቆጠብ እንደዚሁም ደግሞ አላስፈላጊ ውስብስብ ችግር ውስጥ ከመግባት የሚያድን መሆኑን። የቴክኖሎጂ እጅግ በጣም ደስ የሚል የቴክኖሎጂ ውጤት መሆኑን በዚህ አንቀጽ ላይ እንግዲህ ለማብራራት ተሞክሯል ማለት ነው። እንግዲህ ከዚህ በተጨማሪ ምናልባት እንግዲህ እያንዳንዱን አረፍተ ነገር እያነሳሁኝ አረፍተ ነገር በአረፍተ ነገር እየተነተንኩኝ ተጨማሪ ሀሳቦችን የማቀርብ ይሆናል አሁን ወደ ማብራሪያው እሄዳለሁ ማለት ነው። የመስመር ላይ ግዢ ብዙ እጠቀማለሁ ይላል። እንግዲህ ይሄ ሰውዬ የመስመር ላይ ማለት ነጋዴ ሊሆን ይችላል። ወይም ደግሞ አምራች ሊሆን ይችላል። እንግዲህ ዞሮ የገበያ ትስስርን ነው የሚጠይቅ በካሽ ከመገበያየት ይልቅ መስመር ላይ ያሉ የገበያ ትስስሮችን በጣም እመርጣለሁኝ እነሱን ነው የምጠቀም ብዙ ጊዜ እያለ ነው። ትክክል ነው መሆን ያለበትም እንደዚያ ነው። ምክንያቱም ምንም ጊዜ ሳያጠፋ የትም ቦታ ሳይሄድ ምንም በቃ በቀላሉ ቤቱ ቁጭ ብሎ እቃዎችን በአይነት እና በሞዴል በማየት እና በመለየት እንደዚሁም ደግሞ ዋጋቸውን በማነፃፀር የገበያ ትስስሩ የግዢ ትስስሩን እቤቱ ቁጭ ብሎ በመስመር ላይ መጨረስ ይችላል ማለት ነው። ስለዚህ እሱን ሀሳብ ነው የሚያትት በጣም ምቹ ነው ይላል። አዎ ምንም ጥያቄ የለውም በመስመር ላይ ግዢ ወይም የግብይት ስርዓት መፈጸም እጅግ በጣም ሲበዛ ምቹ ነው በብዙ መልኩ ማለት ነው። ከቤት መውጣት አያስፈልግም አዎ ይሄን ግብይት ለመፈጸም የግዴታ ገቢያ ለገቢያ መንከራተት መዞር መከራከር አያስፈልግም። በቃ የምንፈልገው ከሆነ ቤታችን ቁጭ ብለን በቃ ከበይና መረብ ጋር በማግያዝ ኢንተርኔት ኮኔክሽን ከዛ በኋላ ክፍያ ስርዓትን መፈጸም ነው። ስለዚህ ብዙ አማራጮች አሉ ኦኬ ይሄን የገበያ የመስመር ላይ ግዢ የገበያ ትስስር ለመፈጸም ብዙ አማራጮች አሉ እውነት ነው የተለያዩ መተግበሪያዎች ስላሉ በነዚያ እንግዲህ የገበያ ትስስሩ ይፈጸማል ማለት ነው። የተለያዩ ድረ ገጾች እመለከታለሁ አዎ እንግዲህ የተለያዩ ድረ ገጾች የተለያዩ ምርት እያመረቱ ምርቱን በአይነትና በጥራት ያው ከስተመር ለመሳብ ወይም ደግሞ ደምበኛ ለመሳብ ያው የራሳቸውን ምርት ያስተዋውቃሉ። ስለዚህ እዚያ በተለያዩ መይነ መረብ በመግባት የሚያዩት የተለየ መረጃዎችን ለማግኘት ነው ማለት ነው። ስለዚህ እዚያ በመግባት እንግዲህ የተለያዩ ልዩ ልዩ ነገሮችን እንዲያዩና አማራጭ እንዲይዙ ስለሚፈቅድ በዚያ ልክ ነው ማለት ነው። ግምገማዎችን ትእዛዙ በጥቂት ማነው ወደ ጋሪ እጨምራለሁኝ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም ግን አንዳንዶቹ ጊዜ ውጤት እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ይላል ሰዓት ስላለቀብኝ ነው እዬ ያነበብኩትኝ። ማለትም እንግዲህ ወደ ተለያዩ ድረ ገጾች እየገባ ዋጋቸውን ያነጻጽራል ከዚያም ደግሞ የተሻለ ዋጋ እና የተሻለ ጥላት አላቸው የሚላቸውን እቃዎች ወይም ደግሞ ምርቶች ለመግዛት ይመቸዋል ማለት ነው። የደንበኛ ግምገማዎችንም አነባለሁ ማለት እንግዲህ እነዚህን እቃዎች እየገዛ የሚጠቀም ደንበኛ ማለት ነው። ምን ያህል ጥሩ ናቸው ወይም ደግሞ ትርፋማ

እሺ አመሰግናለሁ በቅድሚያ እንግዲህ በምንም አይነት ክፍያ ለማይገኘው የተከበረ ጤንነታችሁ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን በድምጽ አሰመቸበት በማንበብ ለቃለመጠይቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ እቃ ለመጠየቁ እንሄዳለን። የባህላዊ ዳንስ መማድ ጀምሬያለሁ እስክስታ በጣም ውብ ነው። እግሮችን እና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴዎችን እያሳያል እኛም እንደግማለን። በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምናለን ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው ይህ የኛ ማንነት ነው። ይላል በጣም ደስ ይላል። እንግዲህ ደስ የሚል አረፍተ ነገር ነው ማለት ደስ የሚል አንቀጽ ነው ያነበብኩትኝ ይህ አንቀጽ እንግዲህ በዋናነት ማለት ነው። ባህላዊ ሙዚቃ አለ እንግዲህ ይሄንን ባህላዊ ሙዚቃ በዳንስ ነው። የምናጅበው ወይም ደግሞ ድንቀት የምንሰጠው። ባህላዊ ዳንስ አለ። ያንን ዳንስ እንግዲህ በመጀመሪያ ሲጀምሩት ከባድ እንደሆነ ከዚያ ግን አሰልጣኛቸው በተከታታይ ስልጠናው ሲሰጣቸው እየተለማመዱ መጠው ኋላ ደግሞ እንግዲህ ብቁ መሆናቸውን የሚያትት። እንደ አጠቃላይ እንግዲህ በዚህ መለማመድ እንዳለብን ሁላችንም ይሄን ዳንሳችንን በመጠበቅ ባህላችንን መጠበቅ እንዳለብን መልእክት የሚያስተላልፍ አንቀጽ ነው ማለት ነው። እንግዲህ ከዚህ በተጨማሪም አረፍተ ነገር በአረፍተ ነገር እያነበብኩኝ ማለት ነው። የእያንዳንዱን አረፍተ ነገር ተጨማሪ ትንታኔ የምሰጥ ይሆናል አሁን ወደ ትንታኔ እንሄዳለን። የባህላዊ ዳንስ መማር ጀምሬያለሁ ይላል የባህላዊ ሳይሆን ባህላዊ ነው መሆን ያለበት። ባህላዊ ዳንስ መማር ጀምሬያለሁ ይላል። አዎ ለመጀመሪያ ጊዜ ማለት ነው እንግዲህ ይሄ ሰው ዳንስ አያውቅም ነገር ግን አሰልጣኝ አለው በዚህ አሰልጣኝ አማካኝነት ዳንሱን እንዴት እንደሚደነስ? ከሪትሙ ከሙዚቃው ሪትም ጋር አብሮ እንዴት እንደሚሄድ ስልጠና እየተሰጠው እንደሆነ ስልጠና እንደጀመረ ያትታል ማለት ነው። እስክስታ በጣም ውብ ነው ይላል። እንግዲህ በተለይ እንግዲህ ዳንስ ስንል አብሮ እስክስታ አለበት። ሙዚቃውን ለማጀም ማለት ነው። እና አስከስታም ደግሞ እጅግ በጣም ደስ የሚል ውብ ነው ሙዚቃውን ለማሳመር እያለ ነው ለሙዚቃው ውበት እንዲኖረው ማለት ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን እንግዲህ እግራችንን እና ትክሻችንን በተለይ የመንገድ እያንቀሳቀስን ማለት ነው ከመሬት ጋር አየለለቅነ። ከሙዚቃው ከሙዚቃው ወሪትም ጋር በመጠበቅ እንግዲህ ዳንሱን እንደንስሳለን አለን ማለት ነው። መምህሩ እንቅስቃሴዎችን ያሳያል ይላል። እንዴት እንደምንደንሰው ወይም ደግሞ እንዴት አድርገን? ትግሻችንና እግራችን እንደሚመንቀሳቀስ እንዳለበት ከሙዚቃው ከሙዚቃው ምት ጋር በማስተካከል መምህሩ ትልቅ እርዳታ ወይም ድጋፍ ያደርግላቸዋል ማለት ነው ትክክል ነው። እኛም እንደግመዋለን እንግዲህ እሱ ያሳያችሁ መምህሩ ያሳያቸው እነሱም መልሰው ይደግሙታል ማለት ነው። በመጀመሪያ ከባድ ነበር ይህንን ማድረግ መጀመሪያ ከባድ ነበረ አሁን አሁን ግን እየተሻርኩ ነው ማለት እየተሻሻልኩ እየተሻሻልኩ እየለመድኩት መጣሁ እያለን ነው። ከሌሎች ተማሪዎች ጋር እንለማመዳለን አሁን ይሄንን እስክስተው እንዴት እንደሚመታ ሪትሙን ጠብቆ እግርና ትክሻ እንዴት አድርጎ እንደሚንቀሳቀስ። ከሌሎች ተማሪዎች ጋር አብረው እየተለማመዱ ናቸው ማለት ነው። ሁላችንም አብረን እንደምንአለን ይላል ትክክል እሼ ባህላችንን መጠበቅ አስፈልግ ይህንን በማድረግ የባህላችንን እንግዲህ ውዝዋዜ መጠበቅ በሌሎቹ ባህሎች እንዳይበረዝ መጠበቅ መቻል አለብን እያለ ነው። በባህላት ላይ እናቀርባለን እንግዲህ ይሄንን ዳንስ በተለይ ይሄ አመታዊ ባዓላት ሲሆኑ ይሄን ሙዚቃ በመክፈት እንዲህ አይነት ባህላዊ ትይንት እያዘጋጀና እንጫወታለን እንዝናናለን እያለን ነው። ማለት ነው ስለዚህ ዳንስ ደስታና ኩራት ነው ዳንስ መደነስ ደግሞ ደስ ይላል ኩራትም ነው እያለ ነው ትክክል ነው። ይህ የኛ ማንነት ነው። አዎ እንግዲህ ዳንስም መደነስም ቁራ እንደዚሁም ሙዚቃችንን ባህላዊ ሙዚቃችንን ጠብቀን መኖር የኛ አንዱ የማንነት መገለጫ ባህላችን ነው እያለን ነው ማለት ነው። እና እንግዲህ ሁላችንም ብንሆን እንደየአካባቢው ራሱን የቻለ ባህላዊ ሙዚቃ አለ። ያንን ሙዚቃ እንግዲህ የሙዚቃውን ውበትና የሙዚቃውን ውበትና ለዛ ሳናጠፋ ወይም ሳንበርዝ እንዲሁ ተወላጆቻችን እንደተቀበልነው አሁንም ለልጆቻችን ማስተዳደር መቻል አለብን። የሚል እንደው በዚህ አጋጣሚ ጠንክር ያለ መልእክት አዘለኝ መልእክት አዝል አስተያየት ማለት ነው። ምናልባት ሁላችሁም ይሄን አውዲዮ የምታዳምጡ ሰዎች እንግዲህ ይሄንን ተግባራዊ በማድረግ ባህላችንን በውጭ ባህላት በመመረስዝ ወይም ደግሞ በመበረዝ ማለት በመቀላቀል እንዳናጠፋው እንደ ጥንቃቄ